አመሰግናለሁ ወተት እጠጣለሁ ለሚለው የመነሻ ሀሳቡ አዎ ወተት በሚገባ እጠጣለሁኝ፤ ወተትም በጣም አስፈላጊ ነው ብዬ አስባለሁ በነገራችን ላይ ለህፃናትም ይሁን ለአዋቂዎች ወተት መጠጣት በጣም አስፈላጊ ነገር ነው ወይንም ጥሩ ነገር ነው ለምን ቢባል ብዙ ምክንያቶች ልናነሳ እንችላለን አንደኛ ጠንካራ ያደርጋል በተለይ በተለይ ለህፃናት ከልጅነት ወይንም ከመጀመሪያው ጀምሮ ወተት የሚጠጡ ከሆነ በተከታታይ እነዚህ ህፃናት በጣም ጠንካራ ነው የሚሆኑ በጉልበት በአቅም ደረጃ ጠንካራ ህፃናት መሆን ይችላሉ፤ ሁለተኛው ከተለያዩ በሽቶች መከላከል ይቻላል፤ ወተት በመጠጣት ማለት ነው የበሽታ የመከላከል አቅማችንን በዚያው ልክ ለመጨመር ስለሆነ ትቀልፋለች ነው ነገር ግን ደግሞ ወተት ስንጠጣ ጥንቃቄ ማድረግ አለብን ያ ማለት በእኔ አረዳድ ወይም በእኔ አመለካከት የማስበው ምንድነው ወተቱን በምንጠጣበት ጊዜ ትክክለኛ ወተቶችን መምረጥ አስፈላጊ ነው ያ ማለት ተጨማሪ ነገሮች ያልተቀላቀለባቸውን ጤናችን ላይ ምንም ጉዳት የማያደርሱ እንደው ቢቻል ቢቻል በተፈጥሮ የተገኙ ከላም እምናገኛቸው የላም ወታደሮችን መጠቀም ደግሞ በጣም አዋጩ እና በጣም ትክክለኛው ነገር ነው ብዬ አስባለሁኝ ለምን ከዚህ ውጪ የሆኑ ወተቶችን የምንጠቀምበት ሰዓት በተለይ በተለይ ፋብሪካዎች ተጨማሪ ነገር ተጨምሮባቸው የሚመጡ መጠጦችን በተለይ ለህፃናት የምንጠቀምበት ሰዓት አንደኛ ለህፃናት ለህፃናት ላይ የሚደርሱ ጉዳቶች አሉ ለጤና አስቸጋሪ የሆኑ ውፍረት ሊከሰት ይችላል ህፃናት ላይ ከዚህም በተጨማሪ ከዛ ወተት መጠጣት ጋር በተያያዘ ተያይዞ የሚመጡ በተጨማሪ ንጥረ ነገሮች ወተቱ ላይ በመጨመራቸው ምክንያት የሚመጡ በበሽታዎች ይኖራሉ ማለት ነው፤ ስለዚህ እነዚህ እነዚህን ለመከላከል በተቻለ መጠን በተፈጥሮ የሚገኘውን በተፈጥሮ ከላም የምናገኘውን ወተት መጠቀም ደግሞ የተሻለና ጥሩ ነገር ወይንም አስፈላጊው ነገር ነው ብዬ አስባለሁ ይህ ካልሆነ እና ይሄን የምትፈሩ የሚገኘው ወተት ማግኘት ካልቻልን ደግሞ በጥንቃቄ የሚመረቱና ብዙ ግብአት የማይጨመርባቸው ለጤና የማይጎዱ ወተቶችን እየመረጡ መጠጣት የተሻለ ነው የሚሆነው ማለት ነው፤ ስለዚህ ወተት ትጠጣለህ ለሚለው መነሻ ሀሳብ አዎ እጠጣለሁ በዚህ ምክንያት ብዙ ያገኟቸው ጥቅሞች አሉ ማለት ነው አመሰግናለሁ።

አመሰግናለሁ ይህ የሽያጭ ግቦች አሉ። ይሄንን መቼም እያንዳንዱ የምንሰራቸው ስራዎች የራሳቸው ግቦች አላቸው ወይንም ሄደው ማሳካት የሚፈልጉት የራሳቸው አላማና ግቦች አላቸው። ስለዚህ ሽያጭም እንደሌሎቹ ስራዎች የራሱ የሆኑ ግቦች አሉት። በዋናነት ሁለት መሰረታዊ ግቦችን ማንሳት እንችላለን፣ አንደኛ ሽያጭ የምናከናውነው የትርፍ ለማግኘት ነው የሚሆነው። ትርፍ ለማግኘት ምንድነው ምናልባት አንድ እቃ እንገዛለን ያንን እቃ ከተመረተበት ቦታ አምጥተን የምንሸጥበት ገበያ ላይ እስከምናደርስ ድረስ የምናወጣቸው ወጆች አሉ እነሱን ታስታቢ ያደረገው ዋጋ እናስቀምጣለን። ያን ዋጋ ካስቀመጥን በኋላ እዛ እቃ ላይ ማግኘት ያለብን ትርፍ አለ። ስለዚህ መጀመሪያም ምን አይነት ግብ አለን ማለት ነው፣ ትርፍ ወይንም አንድ ሺ ሽያጭ ቢከናወን ትርፍ የማግኘት ግብ አለ ማለት ነው ሌላኛው እና ሁለተኛው ግብ ደግሞ የሚሆነው የደበኞች ፍላጐት ማሟላት ነው እንደሚታወቀው ሽያጭ የምናከናውነው የደንበኞችን ፍላጎት ተንተርሰን ነው። ያ ማለት ደንበኞች የሚፈልጓቸውን ነገሮች ምንድን ናቸው ብሎ አጥንቶ ደንበኞች የሚፈልጓቸውን ነገሮች በተመጣጣኝ ዋጋ የሚመረትበት ቦታ ወደምንሸጥበት ቦታ አስመጥተን አጓጉዘን ይሄን ካደረግን እና ይሄን ከከወን በኋላ የመጨረሻ ስራችን የሚሆነው ምንድነው የከስተመሩን ፍላጎት ባሟላ መልኩ አቅሙን ባገናዘበ ማለትም መግዛት በሚችልበት የዋጋ ደረጃ ልክ ከዛ በተጨማሪ ደግሞ ፍላጎትን ባሟላ መልኩ የተለያየ ሰው የተለያየ ፍላጎት ነው የሚኖረው እና በጣም ጥራት ያለው እቃ ወይም ጥራት ያለው ነገር ሊፈልግ ይችላል ሌላኛው ደግሞ ከዛ ባነሰ ጥራት ሊፈልግ ይችላል ስለዚህ ሁሉንም ታሳቢ ያደረገ ጥራት የሚፈልገውን በጥራት ጥራት ያለውን ምርት ማቅረብ በተቃራኒው ደግሞ መጠነኛ ዋጋ አቅርቦ ወይንም መጠነኛ ዋጋ አውጥቶ ደግሞ ጥራቱ ተመጣጣኝ የሆነ ምርት የሚፈልገውን ሰው ደግሞ በዛው ልክ ማቅረብ ነው ማለት ነው ስለዚህ የሽያጭ ግቦች አሉ አዎ የሽያጭ ግቦች አሉ በዋናነት የደንበኞችን ፍላጎት ማርካት እና ደንበኞችን የሚፈልጉትን ነገር እንዲያገኙ ማገዝ ነው ሁለተኛም ደግሞ ደምበኞች የሚፈልጉትን ነገር ካገኙና ካቀረብኩላቸው ሁለተኛው አላማዬ ወይም ግብ የሚሆነው ምንድነው እዛ ላይ ትርፍ ማግኘት ነው ማለት ነው አመሰግናለሁ

አመሰግናለሁ በምን ሰዓት ትነሳለህ? የሚለው የውይይቱ መነሻ ሀሳብ በብዛት ቋሚ የሆነ ሰዓት ነው ያለው የምነሳበት ሰዓት ቋሚ የሆነ ሰዓት ነው። ያ ቋሚ የሆነ ሰዓት ምንድነው? በብዛት የምነሳው ከበጠዋት ላይ ከአስራንድ ተኩል እስከ አስራሁለት ሰዓት ባለው ግዜ ውስጥ ነው የምነሳው። ለምን ቀን ለምከውኗቸው ስራዎች መዘጋጀት አለብኝ። ቤት ውስጥ የምሰራቸው ስራዎች ካሉ ለእነሱ ራሴን ማዘጋጀት አለብኝ። ከዚህ በተጨማሪ ደግሞ የግል ንጽህናዬን መጠበቅ አለብኝ በጧት ተነስቼ ስለዚህ ቀደም ብዬ ያነሰኋቸውን ስራዎች ለመከወን የግል ንጽህናዬን ለመጠበቅ ለቀኑ ስራዎች ወይንም ወደ ስራ ቦታዬ በሰአትና እና በተገቢው ጊዜ ለመድረስ። ሶስተኛም ደግሞ ቤት ውስጥ የምሰራቸው ስራዎች አሉ እነሱንም ቀድሜ ተዘጋጅቼ ለመስራት የምፈልግ ከሆነ በዋናነት ቀደም ብዬ ነው የምነሳው ቀደም ብዬ እንዳልኩት ከአስራአንድ ተኩል እስከ አስራሁለት ሰዓት ነው የምነሳው። በትንሹ ከበአብዛኛው ግን ከዛ በፊት ባሉት ሰዓት ቀደም ብዬ ለመነሳት ነው ጥረት የማደርገው። ከዛ በኋላ ምንድነው? የማደርገው በጠዋት እንደተነሳው አለ የአለምን ሀገር በተወሰነ ደረጃ ቃኛለው አለማችን እንዴት አደረጅ ምን አዳዲስ ነገሮች ነበሩ እና መሰል ነገሮችን መሰል መረጃዎችን ለመሰብሰብ እሞክራለሁ። የመጀመሪያውን እንደዛን መሰል መረጃዎችን ከሰበሰብኩኝ በኋላ ቀጣይ የማደርገው ምንድነው? ውሎዬ ላይ ልሰራቸው የምችላቸውን ነገሮች። ፕሮግራም እወጣለሁ ፕሮግራም እወጣለሁ በውሎዬ ምን ምን መስራት እንዳለብኝ እሱን ከከወንኩኝ በኋላ ቀጣዩ ደረጃ የሚሆነው ምንድነው? ምን መቅደም አለበት ምን መከተል አለበት እነሱን አስተካክዬ ከዛ ቀጥታ ወደ ጠዋት ስራዎቼ ነው የምገባ ማለት ነው። ስለዚህ በተቻለ መጠን በጠዋት መነሳት ውሏችንም ለውሏችን ጥሩ ነው ብዬ አስባለሁ በጠዋት ከተነሳን ውሏችን ላይ የሚያስፈልጉ ስራዎችን ለመከወን ጠዋት መነሳት እንችላለን። ስራ ቦታችን ላይ በተገቢው ሰዓት የሚጠበቅብን ሰዓት መድረስ እንችላለን። ምክንያቱም የሚያዘገየን ነገር አይኖርም ቀድመን ስለተነሳን ማለት ነው። ከዚህ በተጨማሪም ደግሞ ቤት ውስጥ የምንሰራቸው ስራዎችን በአግባቡና በተገቢ ጊዜ ለማከናወን በጠዋት መነሳት ጥሩ ስለሆነ በአብዛኛው የምነሳበት ሰዓት ከአስራአንድ ተኩል እስከ አስራሁለት ሰዓት ባለው ሰዓት ነው ማለት ነው። እመሰግናለሁ

አመሰግናለሁ የድርጅቱን ባህል ትወደዋለህ ወይ ነው የሚለው? ኦ የድርጅቱን ባህል በሚገባ ነው የምወደው። ለምን መጀመሪያም ወደ ድርጅት በምቀላቀልበት ሰዓት የድርጅቱን መርሆች ህጎች መተዳደሪያ ደንቦች አይቼ ነው የገባኋት ያ ማለት ምንድነው? የድርጅቱን ባህል ተቀብዬዋለሁ ማለት ነው። ድርጅቱ የሚሄድበትን አግባብ ድርጅቱ የሚሰራውን ስራ ድርጅት የሚከተለው መርሆች ድርጅት የሚሰራቸውን ስራዎች ድርጅቱ በመስራት ምክንያት ሊመጡ የሚችሉ ተጠያቂነቶቹን እነዚህንና መሰል ስራዎችን ጠንቅቄ ወይንም አውቄ ስለገባሁ የድርጅቱን ባህል እወደዋለሁ ማለት ነው። ለምን አልወደው እንደኛ እስካሁን ድረስ ልሰራለች አልችልም ወይንም ይሄን ያክል ረጅም ሰዓት ልሰራ አልችልም ማለት ነው። ስለዚህ መነሻው የሚሆነው የድርጅቱን ባህል ለመውደድ መጀመሪያ የምንገባበት ተቋም ላይ የድርጅቱን ደንቦች መመሪያዎች መርሆች አውቀን መግባት አለብን። ምን ምን ይሄ ድርጅቱ የስራ ባህል ምን ይመስላል? የድርጅቱ ያከፋፈል ስነ ስርዓት ምን ይመስላል? ድርጅቱም የሚሄድበት የስራውን ለመስራት ወይም ለመከወን የሚሄድበት አግባብ ምን ይመስላል እንደዚህ ይህንን አመሰል ነገሮችን ማጥናት አለብን። አንድ ልጅ ውስጥ ከመቀላቀላችን በፊት ማለት ነው እንደዚህን ነገሮች ከጨረስንና ካጣናቀቅን ቀድመን ማድረግ እንችላለን ማለት ነው። አንደኛው ድርጅት ወጎች ለድርጅት መተዳደል ልምቦች ተገዢ ነው የምንሆነው ማለት ነው። ለምን አምነንበት እስከገባን ድረስ ማለት ነው። ከዚህ በተጨማሪ ደግሞ ድርጅቱ የሚጠብቀውን ነገር ከእኛ መከወን እንችላለን ለምን ስንገባ ዛሬ ድርጅት ውስጥ ባለንበት ጊዜ ውስጥ ምን መሰራችን መከወን እንዳለብን ቀድሞ የተቀመጡ ነገሮች አሉ። ስለዚህ እነሱን ነገሮች አውቀን ገባን ማለት ስራችን በአግባቡ መከወን እንችላለን። ስራችን ያለምንም ተግዳሮት ወይንም ያለምንም ያለምንን ችግር እና ፈራት የማከናውንት ስለሚቻል ድርጅቱ ከእኛ የሚጠበቅበትን የሚጠበቅብንን ነገር መፈጸም እንችላለን ማለት ነው። ከዚህ በተጨማሪም ደግሞ የድርጅቱን ህግና ደንብም አክፍረን መንቀሳቀስ እንችላለን ለምን ቀደም ብለን አውቀነው ስለገባን ማለት ነው። ስለዚህ የድርጅቱን ባልተወዷል አዎ የሚገባ እወደዋለሁ እሱንም ተግባራዊ እያደረገ ያለው ለዛ ተገዢ ነኝ ማለት ነው። አመሰግናለሁ

አመሰግናለሁ የክላውድ ማከማቻ ትጠቀማለህ ወይን የሚለው የውይይት መነሻ ሀሳብ? አሁን ላይ የክላውድ ማከማቻ እየተጠቀምኩ አይደለም ወይንም ተጠቃሚ አይደለሁም ነገር ግን በጣም በቅርቡ ለመጠቀም እያሰብኩ ነው። ለምንድነው እያሰብኩ ያለሁት በዋናነት የምንጠቀምባቸው የምንጠቀምባቸው የተለያዩ ስልኮቻችን ላፕቶፖቻችን በቀላሉ እየሞሉ ነው ወይንም የተወሰኑ ፋይሎችን እንዳስቀመጥንባቸው እየሞሉ ስለሆነ። ግዴታ ክላውድ ማከማቻ መጠቀም አስፈላጊ ነው የሚሆነው። ለዚህ ብቻ ሳይሆን ለአደጋን ለመከላከል ምናልባት ስልኮቻችን ቢጠፉ ላፕቶፖቻችን ቢሰረቁ እንደዚህ እነዛን ዶክመንቶች ማግኘት አንችልም ወይንም እነዛን ማስረጃዎችን እና መረጃዎቹን ማግኘት አንችልም በዋናነት ስለዚህ ክላውድ ማከማቻ መጠቀም አስፈላጊና ግዴታ ነው የሚሆነው ማለት ነው። ክላውድ ማከማቻ ከተጠቀምን ምን ማድረግ እንችላለን ማለት ነው። የዳታ መጥፋት አያሳስበንም ማለት ነው። እስከ ተወሰነ ደረጃ ድረስ ዳታዎቻችን በስልኮቻችን በላፕቶፖቻችን እናስቀምጣለን ከዛ በኋላ ግን ከሚይዙት አቅም በላይ ሲሆን እና አደጋ ለመከላከል ደግሞ እነዛን መረጃዎች እና ማስረጃዎቻቸን ሰብስበን ክላውድ ማከማቻ ላይ ብንጠቀም ብናስቀምጣቸው አንደኛው የመጥፋት ችግር ወይንም እነዛ ያስቀምጥናቸው ነገሮች ይጠፋሉ ወይ ይበላሻሉ የሚል ስጋት አይኖርብንም። በዋናነት የመጀመሪያው ጥቅሙ እሱ ነው። ሁለተኛው ደግሞ እንደሚታወቀው ማከማቻዎች በሚያንሱበት ሰዓት ወይንም አነስተኛ ማከማቻዎች በሚኖሩበት ሰዓት ምን እናደርጋለን እነዚህን ማከማቻዎች በዋናነት ለምን እንጠቀምባቸዋለን ማለት ነው? ለ ብዙ ብዙ ማስረጃዎችን አንድ ላይ ለማስቀመጥ እንጠቀምባቸዋለን ማለት ነው። ስለዚህ በአጠቃላይ እነዚህ የክላውድ ማከማቻዎቻችን ለመጠቀም በጣም በቅርቡ እጠቀማለሁ። እንዴት መጠቀም እንደሚቻል መረጃዎችን እያሰባሰብኩ ሆኖ ወይንም እንዴት የክላውድ ክላውድን ተጠቅሜ እንዴት ማስረጃዎችን ማስቀመጥ እንደምችል እያሰባሰብኩ ነው እና በጣም በቅርቡ ማስረጃዎችን አሰባስቤ እጠቀማለሁ ብዬ አስባለሁ ማለት ነው። በክላውድ ማከመቻ ትጠቀማለህ ወይ የሚለው ርዕሰ ጉዳይ ዙሪያ ማንሳት የፈለኳቸው ሀሳቦች እነዚህ ነበሩ አመሰግናለሁ።

አመሰግናለሁ የፀሀይ መውጣትን ታያለህ ወይ ነው የሚለው የውይይቱ መነሻ ሀሳብ? አዎ የፀሀይ መውጣትን በሚገባ አያለሁ ወይንም እመለከታለሁ። ፀሀይ ስትወጣ በነገራችን ላይ ደስ የሚል ስሜት ነው ያለው ወይንም ደስ የሚል ነገር ነው የሚሰጠን በአጠቃላይ። ስለዚህ በጧት ተነስቼ ፀሀይ ከመውጣቷ በፊት መስኮቴን እከፍታለሁኝ መስኮቴን እከፍትና በጣም ለመስኮቴ ቅርብ በሆነ ቦታ ላይ ቁጭ ብዬ የፀሀይ መውጣትን እጠባበቃለሁ። የፀሀይ መውጣትንም በደንብ አያለሁም ማለት ነው። ይሄ ብቻ አይደለም በነገራችን ላይ የፀሀይ መውጣትን ብቻ ሳይሆን የፀሀይ ስትጠልቅም በተለይ ያለውን ስሜት ማየት በጣም ደስ ይለኛል። በተለይ ፀሀይ በምትጠልቅበት አቅጣጫ እይታዬን በማስተካከል ፀሀይ ስትጠልቅ መመልከት ከመውጣቷ በተጨማሪ ፀሀይ ስትጠልቅ መመልከት። አንደኛው የምከውነው ነገር ነው ማለት ነው። ስለዚህ ፀሀይ መውጣት መውጣት መውጣቷን በደንብ አያለሁ ወይንም እመለከታለሁ ከዚህ በተጨማሪ ደግሞ ፀሀይን በምትጠልቅበት ጊዜ በደንብ ለ አያለሁ ማለት ነው። ሌላኛው ነው ፀሀይ በምትጠልቅበት ጊዜ በተለይ እንደዚህ ሀይቆች አካባቢ። እይታው ደስ ይላል በጣም ደስ የሚል እይታ ነው የሚፈጥርልን እንደዚህ አይነት ቦታዎች ሆነን ፀሀይ ስትወጣና ስትጠልቅ የምናይበት ሰዓት። አንደኛ በግልጽ ይታየናል ፀሀይ እንዴት እንደምትወጣ። ከዛ በተጨማሪ ደግሞ እንዴት እንደምትወጣ ብቻ ሳይሆን ስትጠልቅም ደግሞ ደስ የሚል ስሜት አለው ደስ የሚል ስሜት ስለሚያሳየን። በአጠቃላይ የፀሀይ መውጣትን በሚገባና በደንብ እመለከታለሁ ማለት ነው። እኔ ብቻ ሳይሆን አሁን ላይ ልጆቼንም አስለምጃቸዋለሁ የፀሀይ መውጣትን መመልከት። ልጆቿንም በሚገባ አስለምጃቸው። አሁን ላይ እኔ እንኳን ወደኋላ ብል ቀድመው እነሱ ተነስተው አብረን እንድንመለከት እና አብረን እንድናይ የሚያደርጉበት ሁኔታ ይኖራል ማለት ነው። ስለዚህ የፀሀይ መውጣትን በሚገባ እና ነው የማየው ወይንም በሚገባ ነው የምመለከተው ስሜቱም ደስ የሚል ስሜት ስላለው ማለት ነው። ስለዚህ የፀሀይ መውጣትን በሚገባን የማየው ማለት ነው። አመሰግናለሁ

አመሰግናለሁ በመስመር ላይ ቪዲዮ ትመለከታለህ ወይ ነው አዎ በሚገባ ብዙዎቹን ቪዲዮዎች ወይንም የተቀረጹ ምስሎች የምመለከተው መስመር ላይ ነው ወይንም ቀጥታ ነው በተለይ በተለይ በምፈልጋቸው ሰአቶች የሚተላለፉ የቀጥታ የሚተላለፉ ዝግጅቶች ይኖራሉ፤ እንደዚህ ዝግጅቶች በተለይ የምከታተለው ወይንም የምንመለከተው በመስመር ላይ ነው ወይንም በቀጥታ ነው የምንመለከታቸው ማለት ነው ይሄም አንደኛ ምንም አይነት የመረጃ ክፍተት ሳይኖር በምፈልገው ርዕሰ ጉዳይ ዙሪያ መረጃዎችን ለመሰብሰብ ያግዘኛል ሁለተኛም ደግሞ አዳዲስ ነገሮች አዳዲስ ስራዎች አሉ በቀጥታ የሚተላለፉ እንዴት ብዙ ነገሮችን ማስለመድ እንደሚቻል እነዛንም ምን አደርጋለሁ እነዛንም በሚገባ ሰአታቸውን ጠብቄ ቀጥታ በመስመር በሚተላለፍበት ሰዓት የተለያዩ ቪዲዮዎችን አያለሁ ለትምህርት አዘል የሆኑ ቪዲዮዎች ቁም ነገር አዘል የሆኑ ማለት ነው እንዲሁም ደግሞ ለመዝናኛ ለመዝናኛ የምጠቀምባቸውን የትርፍ ሰዓት ሲኖረኝ ወይንም በትርፍ ጊዜየ የምጠቀምባቸውን ቪዲዮዎችን የምመለከተው ምንድነው ማለት ነው በዚህኛው ነው ወይንም ደግሞ በመስመር ላይ ቪዲዮ ነው ማለት ነው በዋናነት ስለዚህ መስመር ላይ የተለያዩ ቪዲዮዎችን እመለከታለሁ እነዚያ ቪዲዮዎችም ደግሞ ለኔ እንደ መረጃ ምንጭ ያገለግላሉ ከመረጃ ምንጭነታቸውን በተጨማሪ ደግሞ አስተማሪ ናቸው ከዚህም አልፎ ደግሞ እንደ መዝናኛ ወይንም ጊዜዬን ሲኖረኝ ለመዝናናትም እነዚህን መስመር ላይ ቪዲዮዎችን እመለከታለሁ በነገራችን ላይ እነዚህን የመስመር ቪዲዮዎች የምንመርጥበት ሰዓት በይዘት ይዘታቸውን መምረጥ ላይ ጥንቃቄ ማድረግ አለብን ማለትም ምንድነው ይዘታቸውን መምረጥ ስል ምን ማለቴ ነው ሁሉንም አይነት ቪዲዮዎች መስመር ላይ ልናገኝ እንችላለን፤ ግን የኛ ፍላጎት ምንድነው እኛን ወደ ጥሩ ነገር የሚወስድ ወይንም ወደተሻለ ጎዳና የሚወስዱን አይነት ቪዲዮዎችን ብንመለከት የተሻለ እና ጥሩ ነው የሚሆነው፤ ነገር ግን በተቃራኒው ደግሞ የኛን ባህሪ የሚቀይሩ እኛን ወዳልሆነ አቅጣጫ የሚወስዱ አይነት ቪዲዮዎችን በምንመለከትበት ሰዓት ባህሪያችን ላይ ትልልቅ ተጽዕኖ ነው የሚያሳድሩት ስለዚህ እነዚህን ተጽዕኖዎች ለመቀነስ እና ለመከላከል ሲባል ምንድነው የምናደርገው መስመር ላይ የምናያቸውን ቪዲዮዎች ይዘታቸውን መምረጥ በጣም አስፈላጊ ነው ተገቢ ነው ማለት ነው፤ ስለዚህ በመስመራ ላይ ቪዲዮ ትመለከታለሁ ወይ አዎ በጣም በረር ለረጅም ጊዜ እመለከታለሁ ወይንም ብዙ ጊዜ ይመለከታሉ ማለት ነው አመሰግናለሁ።

አመሰግናለሁ ልብሶችቼ በስርዓት የተቀመጡ ናቸው ወይ? የሚለው የውይይቱ መነሻ ሀሳብ አዎ። በተቻለ መጠን ልብሶቼን በስርዓት ለማስቀመጥ ነው የምሞክረው ጥረት የማደርገው ወይንም የምሞክረው ልብሶችም በስርዓት የተቀመጡ ናቸው። በዋናነት የራሴ ቆምሳጥን አለኝ ልብሶቼን የምደረድርበት ወይንም ልብሶቼን የማስቀምጥበት ማለት ነው። ያው ቁምሳጥን ተጠቅሜ ልብሶቼን መስራት ነው የማስቀምጣቸው። ንጹህ ልብሶችን አንድ ላይ የቆሸሹ ልብሶች ካሉ ደግሞ ለብቻቸው ከንጹህ ልብሶች ጋር ሳይጨመሩ ለብቻ አስቀምጣለሁ። ከዚህ በተጨማሪም ደግሞ ንጹህ ልብሶቹንም በየራሳቸው ቅደም ተከተል የምያስቀምጣቸው። ለምሳሌ ሱሬዎችን ለብቻ ላይ እደረድራለው። ሸሚዞችን አንድ ላይ እሰቅላለሁ። ቲሸርቶችን አንድ ላይ እደረድራለሁ። ሹራቦቼን በተመሳሳይ ደግሞ ራሳቸውን ችለው አንድ ላይ ዳር እድራለሁ። ቁምጣዎችን በተመሳሳይ ስለዚህ በተሻለ መጠን ልብሶችን በስራት ለማስቀመጥ ነው ጥራት የማደርገው። ምናልባት ክፍተት ካለ በሁለት ቀን በሶስት ቀን አንድ ቀን። ልብሶቼን አወጣና ምን አደርጋቸዋለሁ? ምናልባት በስርዓት ያልተደረደሩ ወይንም ወደ ስራ ሲሄድም ወይንም በሆነ ምክንያት ቸኩዬ በስርዓት ያላስቀመጥኩት ልብስ ካለ ምንድነው የማደርገው? እንዳለ ቁምሳጥኔ ውስጥ ያሉትን ልብሶች በሙሉ አውጣ አውጣ አውጥቼ መልሼ እደረድራቸዎለሁ ማለት ነው። መልሼ ድርድሬ ምንድነው የምከውለው? ወጥ በሆነ መልኩ ቀድሜ የምፈልጋቸው ልብሶች ቀድሜ ዳር ድሬ አስቀምጣለሁኝ። ከዛ በኋላ ያሉትን ልብሶች ደግሞ ቶሎ ማልፈልጋቸው ልብሶች ደግሞ ከስር አድርጊ በዛ መልኩ አስቀምጣለሁ። ምናልባት የተጨመሩ የቆሸሹ ልብሶች ካሉ እነዚህ ልብሶች እነሱን ላይ ያለው ልብሶቼን ብቻ አይደለም በዋናነት። ጫማዎቼን በስርዓት ለመደሮደሮ ምሞክረው የራስ ጫማዎቼን የምደራደርበት መደሮደሮያ አለኝ ስለዚህ ጫማዎቼንም በተቻለ ሁኔታ በትክክል ነው ለመደርደር ጥረት የማደርገው ማለት ነው። እንዲሁም ሌሎች ከልብስ ጋር የተያዙ ካልሶችም ይኖራሉ። ካልሶቼንም በስራት አጥንቢ ንጹህ ሲሆኑ አንድ ላይ ደርድሬ የማስቀምጥበት ነው። በምፈልግበት ሰዓት በቀላሉን ማግኘት የምንችልበት ሁኔታና እና አጋጣሚ አለ ማለት ነው። ስለዚህ ልብሶች በስርዓት የተቀመጡ ናቸው ወይ? ለሚለው መነሻ ሀሳብ አዎ የሚገባ በስራት የተቀመጡ ናቸው። እነዚህንም ልብሶች በምፈልግበት ሰዓት ለተለያዩ አገልግሎቶች እንዳገኛቸው አድርጊ በስርዓት ለማስቀመጥ ነው ጥረት የማደርገው ማለት ነው። በተገኘው ጊዜ እና አጋጣሚ ስለዚህ በዚህ ርዕሰ ጉዳይ ዙሪያ ማንሳት የፈለኳቸው ነጥቦች እነዚህ ነበሮ አመሰግናለሁ

አመሰግናለሁ። ምን አይነት ስልክ ትጠቀማለህ? ነው የሚለው የውይይቱ መነሻ ሀሳብ። በዋናነት የምጠቀምበት የስልክ አይነት ስማርት ስልክ ተብሎ የሚጠራው አይነት ስልክ ነው ወይንም ለ ከሰዎች ጋር ስልክ ለመደዋወል የሚያገለግለኝ መልእክት ለመጻጻፍ የሚያገለግለኝ እንዲሁም ደግሞ የተለያዩ ድህረ ገጾችን ለመጎብኘት የሚሆን ስልክ ነው የምጠቀመው። ያ ማለት ምንድነው ስማርት የምንላቸው ስልኮች፤ ኢንተርኔት የሚያስጠቅሙ የተለያዩ መተግበሪያዎችን በቀላሉ አውርደን ልንጠቀምባቸው የምንችላቸውን አይነት ስልኮች ነው የምጠቀመው ብዙ ጊዜ። ላለፉት አስር አስራ አምስት አመታት እንደዚህ አይነት ልምድ ነው ያለኝ። ስማርት ስልኮችን የመጠቀም ነው። እንዲሁም ደግሞ ስትጠቀም በስርዓት ስለሆነም ወይንም በጥንቃቄ ስለምጠቀም ይመስለኛል ለረጅም ጊዜ ነው ስልኮቼም የሚያገለግሉት። ለምሳሌ ከዚህ በፊት ስጠቀምበት የነበረው ስማርት ስልክ በጣም ለረጅም ጊዜ ነው ሳይበላሽ አንዳንድ ነገሮችን መቀየር ስለምፈልግ ብቻ ነው እንጂ አሁን ላይ እየተጠቀምኩበት ያለውን ስልክ የቀየርኩት ምንም ሳይሆን ምንም አይነት ጉዳት ሳይደርስበት ብልሽት ሳይገጥመው ነው ለሌላ ሰው ሰጥቼ ይሄኛውን ስልክ እየተጠቀምኩ ያለሁት ማለት ነው። እና በስልኮቼ ስማርት ስልክ የምጠቀምበት አንደኛው ምክንያት ምንድነው ከስራ ከስራዬ ጋር በተያያዘ መረጃ የምንለዋወጠው ከአብረውኝ ከሚሰሩ ሰዎች ጋር፤ ከአለቃዎች ጋር መረጃ የምለዋወጠው አንደኛው በማህበራዊ መገናኛ ዘዴዎች ነው። እንደ ቴሌግራም አይነት መተግበሪያዎች ማለት ነው። ሁለተኛም ደግሞ ከስራዬ ጋር በተያያዘ አዳዲስ ነገሮች ሲኖሩ ድህረገጾችን መጎብኘት አለብኝ ራሴን ለማሻሻል። ስለዚህ ድህረገጾችንም በተመሳሳይ የምጎበኘው ስልኬን ተጠቅሜ ነው። ስልኬን ስትጠቀም የምፈልጋቸውን ድህረገጾች በየትኛውም ሰዓት እና ጊዜ መጎብኘት እችላለሁ። ስለዚህ አዳዲስ መረጃዎች ከስራዬ ጋር በተያያዘ ካሉ እነሱን መረጃዎች ምን ማድረግ እችላለሁ ማለት ነው ማግኘት እችላለሁ ማለት ነው። ከዚህ በተጨማሪ ደግሞ እንደዚህ ስማርት ስልኮች ለምን ይጠቅሙናል ለመዝናኛነት እንጠቀምባቸዋለን። ያ ማለት ምንድነው ለረጅም ሰዓት ስራ ሰርተን እረፍት ማድረግ ስንፈልግ የተለያዩ ለመዝናኛ የሚሆኑ መተግበሪያዎችም አሉ። እነሱን መተግበሪያዎች በመጠቀም የተለያዩ መተግበሪያዎችን ተጠቅሞ ጊዜያችን የሚያዝናኑ ነገሮችን በተለይ ቪዲዮዎችን የተቀረጹ ድምፆችን የተቀረጹ ምስሎችን በማየት እና በመመልከት ምን ማድረግ ይቻላል ራሳችንን ማዝናናት ስለሚቻል ስለዚህ በዋናነት የምጠቀመው ስልክ ስማርት ወይንም ቀደም ሲል ለዘረዘርኳቸው አገልግሎቶች የሚውል ነው ማለት ነው። አመሰግናለሁ።

አመሰግናለሁ በእጅ የሚሰራ ስራ ታደርጋለህ ወይ ነው መነሻ ሀሳቡ አዎ ቀለል ያሉ በጣም ትልልቅ ሙያ የማይፈልጉ የእጅ ስራዎችን ለመስራት ጥረት አደርጋለሁ ለምሳሌ ቤት ውስጥ የሚያስፈልጉ ለተለያየ አገልግሎት የምንጠቀምባቸው ኪሮሶች ይኖራሉ ምናልባት በቀላሉ ልንጠግናቸው የምንችላቸውም አይነት እቃዎች ይኖራሉ፤ ቤት ውስጥ በእጃችን ለምሳሌ ጠረጴዛዎቻችን ሲበላሹ በእጃችን እናስተካክላለን፤ ስለዚህ እነዚህን እና መሰል ቀለል ብለው ለመስራት የማያስቸግሩ ስራዎችን በዋናነት እሰራለሁ ወይንም ደግሞ እከውናለሁ ማለት ነው እንደዚህ ይሄን በጅ የሚሰሩ ስራዎችን እሰራለሁ፤ ነገር ግን ትልልቅ ሙያ የሚጠይቁ ነገሮች አሉ ለምሳሌ የሽመና ስራ አንደኛው በእጅ የሚሰራ ሙያ እሱን እሱን ነገሮችን አልሞከርም ነገር ግን ደግሞ በቀላሉ የምንሰራቸው የእጅ ስራዎች አሉ ለምሳሌ ኪሮስ ኪሮስ ስራ አለ ኮፍያ መስራት አለ እጅ ላይ የምናጠልቀው የእጅ ጓንት አለ እጅ ጓንት በኪሮስ መስፋት አለ እነሱን ስራዎች አሁን በሚገባ ነው የምከውናቸው የእጅ ጓንት መስራት እችላለሁ፤ ኮፍያ መስራት እችላለሁ፤ ሹራብም አለ ከኪሮስ ወይም ከክር የሚሰሩ ሹራቦችም አሉ እነሱንም ነገሮች ለመከወን እሞክራለሁ ወይንም እነሱንም እከውናለሁ ማለት ነው በዋናነት። ስለዚህ በእጅ የሚሰራ ስራ በጣም ትልልቅ ሙያ የማይጠይቁ የተሻለ ነገር የማይፈልጉ ከሆኑ እነሱም በሚገባ ነው የምከውነው በሚገባ ነው የምሰራቸውን እነዛን የእጅ ስራዎች ነገር ግን ደግሞ ሁሉንም የእጅ ስራዎች እችላለሁ እያልኩ እንዳልሆነ ይታሰብልኝ ለምን ትልልቅ ሙያ የሚፈልጉ ስልጠና የሚፈልጉ ረጅም ጊዜ በዛ ሙያ ዘርፍ መቆየት የሚፈልጉ አይነት የእጅ ስራዎችም አሉ ልክ እንደ ግንበኛ አናጺና መሰል የእጅ ስራዎች ማለት ነው እነሱ ስራዎችን ለመሞከር ግን ግዴታ ምን ያስፈልጋል መለማመድ መሰልጠን ሙያውን ማወቅ ይፈልጋል እነዚህን ሳናደርግ በእጅ የሚሰሩ ቀደም ብዬ ሙያ የምፈልጉ ስራዎችን መስራት ስለሚያስቸግር ማለት ነው ስለዚህ በዚህ የርስ ጉዳይ ዙሪያ ይሄን ነው ማንሳት የፈለኩት አመሰግናለሁ

አመሰግናለሁ ለበጎ አድራጎት ስራ ሰርተህ ታውቃለህ ሆይ ነው? አዎ በሚገባ ለብዙ በጎ አድራጎት ድርጅቶች ስራ ሰርቼ አውቃለሁ። ለተለያዩ ለተለያዩ በጎ አድራጎት ድርጅቶች ስራ ሰርቼ አውቃለሁ። በዋናነት ጉልበቴንና እውቀቴን ተጠቅሜ በገንዘብ ላላግዝ እችላለሁ ነገር ግን ጉልበቴን እውቀቴን ተጠቅሜ ያለኝን ነገር ለማጋራት እሞክራለሁ። በተለይ በተለይ ከስራ ነፃ የምሆንባቸው ጊዜያቶች የበጎ ፍቃድ አገልግሎት የሚሰጡ ድርጅቶች ጋር ወይንም ተቋማት ጋር በመሄድ ምን አይነት ስራዎችን እከውናለሁ? ሙያ የሚፈልገው ወይንም ከእኔ የሚጠበቁትን ስራዎች ለመስራት ጥረት አደርጋለሁ። ለምሳሌ ማንም ማንሳት እንችላለን። ሜቄዶኒያ በኛ ሀገር ሜቄዶኒያ የሚባል የበጎ አድራጎት ድርጅት አለ። ይሄ የበጎ አድራጎት ድርጅት አረጋውያንን እና የአእምሮ ሮንተኞችን ነው በዋናነት ሰብስቦ አገልግሎት የሚሰጠው። ስለዚህ ብዙ ስራዎች አሉ ወደ ውስጥ ስንሄድ በበጎ ፍቃድ የሚሰሩ ብዙ ስራዎች አሉ። ለምሳሌ አርጋውያንን ማጠብ አእምሮ በሽተኞችን ማጠብ መመገብ ጽዳታቸውን መጠበቅ የአካባቢያቸውን ጽዳት መጠበቅ እንክብካቤ የሚያስፈልጋቸውን ደግሞ እንክብካቤ ማድረግ ወደ ህክምና ተቋማት መሄድ ካለባችሁም ወደ ህክምና ተቋማት እንዲሄዱ ማድረግ እና አግዞ አብሮ ወስዶ መሄድ። ከጎዳና ላይ የሚነሱ የአረጋውያን እና አካል ጉዳተኞችም ካሉ የአእምሮ ማምተኞችም ካሉ እነሱንም ተንከባክፎ አንስቶ ወደ በጎ አድራጎት ድርጅቶችን መውሰድ የምከውናቸው ስራዎች ናቸው። በዋናነት ለዚህ ብቻ አይደለም ለተለያዩ አካባቢ ላይ ለሚሰሩ የተለያዩ በጎ አድራጎት ድርጅቶች ባለኝ እውቀት ባለኝ ችሎታ ባለኝ ትንሽዬ እውቀት ምን ለማድረግ እሞክራለሁ ለማገዝ እሞክራለሁ ወይንም ለማገዝ ጥረት አደርጋለሁ ማለት ነው። የበጎ አድራጎት ስራ በጣም ደስ የሚል ነው። በነገራችን ላይ በክፍያ ከምናገኘው ነገር በላይ ትልቅ ትልቅ ለአእምሮአችን ደስታ የሚሰጠን ወይንም እርካታ የሚሰጥ ስራ ስለሆነ የ የበጎ አድራጎት ስራ በተቻለ መጠን ብንሳተፍ ብዙ ቦታ ላይ በጣም ቆንጆ ነው ብዬ አስባለሁኝ። ለምን እኛ አንድ ትንሽዬ እገዛ የሚፈልጉ ሰዎች ይኖራሉ ትንሽዬ እገዛ የሚፈልጉ ሰዎች ይኖራሉ። እኛ በምናደርጋት ትንሽዪ እገዛ የእነሱን ህይወት አንድ ደረጃ ከፍ ማድረግ ስለሚቻል ለበጎ አድራጎት ድርጅቶች ስራዎችን የሚሰሩ ድርጅቶች ጋር አብሮ መስራት ጥሩ ነው። ስለዚህ ለበጎ አድራጎት ስራ የተለያዩ አገልግሎቶችን ሰጥቻለሁ ወይንም ስራዎችን ሰርቼ አውቃለሁ ማለት ነው። አመሰግናለሁ።

አመሰግናለሁ ስራ አድካሚ ነው ወይ? ለሚለው አዎ ስራዬ በአንጻራዊነት አድካሚ ነው ብዬ መናገር እችላለሁ። ለምን ከዚህ በፌት በሌላ ርዕሰ ጉዳይ ላነሳሁት የመመርነት ሙያ ውስጥ ነው ያለሁት መምህርነት ሙያ ደግሞ ምን ይፈልጋል? ለረጅም ሰዓት መቆም ይፈልጋል ለረጅም ሰዓት መቆም ማለት ምናልባት በቀን ውስጥ ለአራት ሰዓት ለስድስት ሰዓት መቆም ሊጠበቅብን ይችላል። የአለምንም እረፍት መቆም አለ እንደ ጥቁር ሰሌዳ ላይ መጻፍ አለ ወይንም ለተማሪዎች የሚሆን ነገር በጽሁፍ ማሳየት አለ። ከዛም ወጥቶ ደግሞ ለማስተማሪያ የሚያገለግሉ ነገሮችን ማዘጋጀት ለምሳሌ ተማሪዎች የሚያነቡት መረጃዎችን ማዘጋጀት እንደ ተማሪዎች የክሩፕ ስራ መስጠት ለተማሪዎች ክፍል ስራ መስጠት ለተማሪዎች የተለያዩ አይነት መመዘኛዎችን ማዘጋጀት አለ። ስለዚህ ክፍል ውስጥ የምሰራቸው ስራዎች አሉ ክፍል ውስጥ የምሰራቸው ስራዎች በጣም አድካሚ ናቸው መቆም የሚፈልጉና መሰል ስራዎች ናቸው። ከክፍሉ ውጪም ደግሞ የሚሰሩ ስራዎች አሉ እነዚህ የሚሰሩ ስራዎች ምንድን ናቸው? የተማሪዎችን ውጤት ማረም አለ። በትክክል የእያንዳንዱን ተማሪ ውጤት በስርዓት የሚሰጡ የግሩፕ ስራዎችንም ይሁን የግል ስራዎችን እነሱን በትክክል አረመው ውጤት ማሳየት አለ እሷ አለ እነዚህንንም መልሶ ማዘጋጀት አለ። ያረምነውን ውጤት ለተማሪዎች ማሳየት አለ። የተለያዩ መመዘኛዎችን ማዘጋጀት ለምሳሌ ፈተናዎችን ማዘጋጀት መሃል ላይ ማዘጋጀት ብዬ ብዬ ሁለት ሳምንቱ በየሶስት ሳምንት ፍትህና ማዘጋጀት አለ። አልፎም ደግሞ የመጨረሻው መንፈቅ አመት ውስጥ ያልቅ ደግሞ ፈተናዎች አሉ። ከግማሽ ከሃምሳ ፐርሰንት የሚይዙ ፈተናዎች አሉ እነሱንም ፈተናዎች ማዘጋጀት በዛ ላይ በተማሪዎች ቁጥር በጣም በዛ ያለ ስለሆነ እንደዚህን ማረም ጊዜ ሰጥቶ አርሞ ተማሪዎች የሚገባቸውን ውጤት መስጠት ስለሚሉት ስራዬ በጣም አድካሚ ነው። ምናልባት ከስራ ቦታዬም አልፎ ማታ ላይ ወስጄ የምሰራቸው ስራዎች ይኖራሉ ማታ ላይ ስል ምንድን ነው? ከቤተሰቤ ጋር ማሳለፍ የሚኖርብኝ ጊዜ የተማሪዎችን ውጤት በማረም የተማለ ተማሪዎች ፈተናዎችን በማዘጋጀት የግሩፕ ስራዎችን የኔ ክፍል ስራዎችን በማዘጋጀት ጊዜ አሳልፏል። ስለዚህ ስራዬ በክፍል ውስጥ ብቻ የተገደበ ስላልሆነ ከቤትም ከክፍሎችም ሰራቸው ስራዎች ከስራ ቦታዎችም ስራዎች ስራ ስራዎች ስላሉ ስለዚህ በአጠቃላይ ስራዬ አድካሚ ነው ግን ደስ ብሎኝና ምርጫው ስለምሰራ ድካሙ ብዙ አይታየኝም ማለት ነው። አመሰግናለሁ

አመሰግናለሁ። ልብስ በእጅ ታጥባለህ ወይ? ነው የሚለው የውይይቱ መነሻ ሀሳብ። አዎ በሚገባ ነው ልብስ በእጄ የማጥበው። ለምን አንደኛ የልብስ ማጠቢያ አዎ ማሽን የለኝም። ልብስ የምናጥብባቸው የተለያዩ አይነት መጠን ያላቸው ማሽኖች አሉ። በመጀመሪያ ደረጃ እነሱ የሉኝም። ስለዚህ ልብሶቼን የማጥበው በምንድነው የሚሆነው በእጅ ነው የሚሆነው። በእጅ ነው የማጥበው። በእጅ ነው የማጥበው ስል ምንድነው የተለያዩ መጠን ያላቸው ሳፋዎች ያስፈልጉናል። እነዛን ሳፋዎች እንይዛለንደ እነዛን ሳፋዎች ከያዝን በኋላ ከዛ ልብሶቻችንን እንጨምራለን። ልብሶቻችንን ጨምረን ንጽህናቸው በደንብ እስከሚጠበቅ ድረስ ወይንም በደንብ ንጹህ እስከሚሆኑ ድረስ ውሃ በመጨመር ሳሙና በመጨመር፤ ኦሞዎችን በመጨመር ምን አደርጋለሁኝ፤ የልብስ ንጽህናዎቼን እጠብቃለሁ። ወይንም በእጄ አጥባለሁ ማለት ነው። የኔን ብቻ ሳይሆን የቤተሰቦቼንም ልብስ በእጅ ነው የማጥበው። አንደኛ በእጅ ማጠቡ ከማሽን ከማጠቡ በተሻለ ሁኔታ ንጹህ ያደርገዋል ብዬ አስባለሁኝ። በደንብ እያየን ስለምናጥበው ራሳችንን ነን የምናጥበው። ስለዚህ በእጅ ማጠቡ አንደኛ ንጽህናውን ለመጠበቅ የተሻለ ነው የሚሆነው። ነገር ግን አድካሚነቱም በዛው ልክ መታሰብ አለበት። አድካሚ ነው። በእጅ ማጠቡም በራሱ በጣም አድካሚ ነው። ለምን እጃችን ይዝላል በተለይ በተለይ በጣም ብዙ ልብሶችን ባጠብን ቁጥር እጃችን የሚደክምበት ሁኔታ ስለሚኖር በዋናነት ልብስ በእጅ ማጠብ ከንጽህና አኳያና የልብስ ማጠቢያ ማሽኑ እስከሌለን ድረስ አማራጭ የሌለው መፍትሄ ነው እንጂ በልብስ በእጅ ማጠብ በጣም አድካሚ ስራ ነው። እኔም በቅርቡ ነው የለመድኩት። በፊት ላይ ምናልባት ሰዎች ነበር ለሰዎች ነበር ልብሶቼን ሰጥቼ እንዲያጥቡልኝ የማደርገው ነገር ግን በጊዜ ሂደት ወይንም ከጊዜ ጊዜ አንደኛ ንጽህናው እየተጠበቀልኝ አልሆን ሲል ሰዎች ሲያጥቡት። ሁለተኛ በምፈልገው ሰዓት ልብሱ አልደርስልኝ ሲል። ማለትም እኔ የምፈልገው ቀን ላይ ልብሱ ታጥቦ በእጅ ካልደረሰልኝ ትርጉም የለውም። ስለዚህ እነዚህ እነዚህ ነገሮች አስገድደውኝ ምን አድርገውኝ ምን አድርጌያለሁ ልብስ በእጅ ማጠብ እንድለምድ ተገድጃለሁ ማለት ነው። ወይም ልብስ በእጅ አጥባለሁ ማለት ነው። ልብስ በእጅ ሳጥብ ያው በሳምንት ፕሮግራም አለኝ። ሳምንት ፕሮግራም አለኝ ምን አይነት ፕሮግራሞች ነው ያሉኝ? በሳምንት ውስጥ የቆሸሹ ልብሶቼን ሰብስቤ የሳምንቱ መጨረሻ ላይ ስለዚህ ልብሶቼ ሳይበዙ በጣም ብዛት ያለው ልብስ ሳይሆን ሳይኖርና ሳያደክመኝ ምን አደርጋለሁ ማለት ነው ልብሶቼን አጥባለሁ ማለት ነው። ስለዚህ ልብስ በእጅህ ታጥባለህ ወይ? ይሄ አዎ የሚገባ አጥባለሁ ንጽህናዎቼንም የልብሶቼን ንጽህና በደንብ እያረጋገጥኩበት እጄን የማጣው ማለት ነው አመሰግናለሁ

አዎ። በተረዳሁት ልክ ልመለስ ብዙ ትንሽ ሳለን የሚለው ትንሽ ሳለን ብዙ ስራዎችን ከውናለሁ ያው እንደሚታወቀው የህፃንነት ጊዜያችን ወይንም የትንሽነት ጊዜያችን ብዙ ስራዎችን የምንከውንበት ጊዜ ነው። ከቤተሰቦቻችን ጋር ጥሩ ግኑኝነት የምንፈጥርበት ረጅሙን ሰዓት ከቤተሰቦቻችን ጋር የምናሳልፍበት ደስተኛ የሆንንበት ሰዓት ነው የሚሆነው። ነገር ግን ደግሞ ትንሽ ሳለን ለቤተሰቦቻችን ትንሽ ፈተና ነን ምንድነው? የሚሆነው አንደኛ መጫወት ነው የምንፈልገው ቤት ውስጥ መዋል አንፈልግም። ቤት ውስጥ ብዙ እቃውችን እንነካካለን ብዙ እቃዎን እንሰብራለን። ያው የአዋቂነት ደረጃ እስካልደረስን ድረስ ብዙ ነገሮችን የምናበላሻሽበት ሁኔታ ስለሚኖር ትንሽ ሳለሁ ብዙ ደስ የሚሉ ነገሮችን አሳልፌያለሁ። በጣም የልጅነት ትዝታችን የማይደገም ነው በነገራችን ላይ መቼም የማይገኝና በደንብ ማሳለፍ ያለብን ጊዜ ነው ብዬ የማስበው ከዛ በኋላ። ብዙ ነገሮች እንደዛ የሚያስገድዱን ትንሽ ሳለን ወይም የልጅነት ጊዜያችን በቆንጆ ሁኔታ ካለፈ ግን። ነገሮችን አስተካክለን ወይንም ጉርምስናችን ወይንም ወጣት ስንሆን ብዙ ያሳለፍናቸው ነገሮች ስለሚኖሩ በልጅነት አዲስ ነገር አይኖርም ማለት ነው። አዲስ ነገር ከሌለ ደግሞ ወደ መጥፎ ነገር የመግባት እድላችንም ጠባብ ነው የሚሆነው። ለምን ሁሉንም ነገር በልጅነታችን ወይንም በህፃንነታችን ስለምናውቀው ማለት ነው። በአጠቃላይ ስለዚህ ትንሽ ሳለሁ ብዙ ነገሮችን ከውኛለሁ ጥሩም መጥፎ የሚሆኑ ነገሮችን ከውኛለሁ ማለት ነው። ከነዛም ብዙ ነገር ተምሬያለሁ አመሰግናለሁ

አመሰግናለሁ በእንጨት እሳት ማብሰል ታውቃለህ ወይ? አዎ በሚገባ ነው። የማውቀው በእንጨት እንጨትን ተጠቅሞ እሳት አያይዞ ማብሰል በሚገባን ነው የማውቀው። ለምን? የኤሌክትሪክ ወይንም የተለያዩ አይነት አማራጮች አልነበሩም ከዚህ በፊት በተለይ እንደ ታዳጊ ሀገር ነዋሪ እንደመሆን ይመጣል። ብዙዎቹ ስራዎች የሚሰሩት በጉልበት ነው ወይንም በቴክኖሎጂ በተደገፈው ሁኔታ አልነበረም። ስለዚህ ከዚህ በፊት ምግብ በዋናነት የሚበሰለው እንጨትን በማንደድ ነበር ወይንም እንጨትን በመጠቀም ነበረ። አሁን ላይ ነው ነገሮች ተቀይረው ወደ ኤሌክትሪክ እና መሰል ወደ ጋዝ ተጠቅመን ማብሰል የመጣው ማለት ነው። ስለዚህ አሁን ላይ በእንጨት መብሰል እየቀነሰ የሚመጣም እኔ ግን በደንብ አውቃለሁ። ለምን ከዚህ በፊት በነበሩን ጊዜያቶች ውስጥ ለኔም ይሁን ለቤተሰቤ እንጨትን ተጠቅሜ መብሰል አውቃለሁ። እንደነም እናደርገው ማብሰያው ላይ እንጨት እንጨምራለን። እንጨቱን በእሳት ስናያይዘዋለን ካገኘን ተቀጣጣይ ነገር እንጨምርበታለን። ልክ እንደ ነዳጅ አይነት ነገሮች እንጨቱ ላይ እናከፈክፋለን። እንጨቱ ላይ ካጨመርን በኋላ ክብሪታችን ጨረን እሳቱን በሚገባ እናያይዘዋለን። የምንመርጠውን እንጨት ግን ሊነድ የሚችል ደረቅ ያለ እንጨት ቢሆን ደግሞ የተሻለና በቀላሉ እሳቱ ይያያዝልናል ማለት ነው። ከዛ በኋላ ምንድነው የምናደርገው? የምንሰራበትን ማብሰል ለማብሰያ የምንጠቀምበትን እቃ ከአያያዝነው ወይንም ካቀጣጠልነው እሳት ላይ ምን እናደርገዋለን እንጨምራለን ማለት ነው ወይንም ደግሞ እዛ ላይ እንጠደዋለን ማለት ነው። እሱን ከጣድን በኋላ ምን ማድረግ እንችላለን? የትኛውንም ነገር ማብሰል እንችላለን የትኛውንም ነገር ማብሰል እንችላለን። በነገራችን ላይ በጨት ማብሰል ለፍጥነት በጣም ጥሩ ነው። ማለትም ምንድነው? ቶሎ ነው የሚያበስልልን ቶሎ ነው የሚያበስልልን ከሌላው ነገር ይልቅ እንጨቱ ብዙ ስለሚሆን ለማገጣጠል የምንጠቀመው እንዴት በቀላሉ በአጭር ጊዜ ውስጥ ያበስልልናል ምግባችንን ማለት ነው። ግን ደግሞ በእንጨት ማብሰል ጋር በተያዘ የሚነሱ ችግሮች አሉ። ለምሳሌ እንጨት ስናበስል ጭስ ይኖራል ጭስ የሚኖርበት ሰዓት ለጤናችን በጣም ጎጂ ነው። የሚሆነው እንደሚታወቀው ለጤናችን ጎጂ ነው የሚሆነው ስንል ምንድነው? አንደኛ በዛ ጭስ ምክንያት ከመተንፈሻ ጋር በተያያዘ በሽታዎች ሊከሰቱ ይችላሉ። ሁለተኛውም ደግሞ አካባቢያችንን ልንበክል እንችላለን በዛ ጭስ ምክንያት። ያን ብቻ ሳይሆን ከዛም አልፎ ደግሞ በእንጨት በማብሰላችን ምክንያት ደግሞ የእሳት አደጋ የሚከሰትበት ሁኔታ ስለሚኖር በእንጨት ስናበስል ጥንቃቄ መለየት የለበትም ማለት ነው። ጥንቃቄ መለየት የለበትም ከአካባቢው ማራቅ የለብንም ህፃናት እንዳይደርሱ አድርገን በእንጨት እናበስላለን። ስለዚህ በእንጨት ማብሰል ታውቃለህ ወይ? አዎ በሚገባ አውቃለሁ አመሰግናለሁ።

የትኛውን በዓል ትወዳለህ ነው? እሚለው የውይይቱ መነሻ ሀሳብ በዋናነት እምወደው የበአል አይነት ሁሉንም በዓላቶች ብወድም በዋናነት እምወደው የዘመን መለወጫ አለ። በእኛ አቆጣጠር መስከረም አንድ ነው የዘመን መለወጫ ተብሎ እሚጠራው ወይንም አዲስ አመት ተብሎ እሚጠራው ጊዜ ማለት ነው። ይሄ አዲስ አመት ወይንም የዘመን መለወጫ በአመት አንዴ እሚመጣ ነገር ነው አመት እሚለወጠው። በእኛ አቆጣጠር እንደሚታወቀው አስራ ሁለት ሙሉ ወራቶች አሉ። ሰላሳ ቀን ከዛ አስራ ሶስተኛ ወር አለ አምስት ቀን ወይም ስድስት ቀን እንደየ ዘመኑ ሁኔታ በአራት አመት አንዴ ስድስት በሌላው ጊዜ ደግሞ አምስት አምስት ቀን ይሆናል። ስለዚህ ከሶስት መቶ ስልሳ አምስት ቀን በኋላ ነው እምናገኘው በነገራችን ላይ ከሶስት መቶ ስልሳ አምስት ቀን በኋላ ነው እምናገኘው። ስለዚህ ዘመን መለውጫ ለኔ በጣም እምወደው በዓል ነው። ለምን ብዙ አዳዲስ ነገሮችን እማገኝበት ነው። ወይንም ራሴንም ለአዳዲስ ነገሮች አቅጄ እምነሳ ብዙ ጊዜ በምን ላይ ነው ዘመን መለወጫ ላይ ነው። ብዙ ጊዜ ዘመን ሊለወጥ ሲል በዛ አመት ውስጥ ምን ሰራው ባለፈው አመቱ ውስጥ ምን ነገሮችን አቅጄ ነበር። ምን ነገሮችን አሳካሁ። የትኞቹን ነገሮችስ ሳላሳካ ቀረው ሳላሳካ የቀረውበት ምክንያት ምንድነው? ከዚህ ምን መማር አለብኝ። ወደፊት እቅዴን ሳቅድስ ከዚህኛው አመት ተነስቼ ምን ማድረግ አለብኝ እሚሉትን ነገሮች እገመግማለሁ። እነሱን ከገመገምኩኝ በኋላ ምንድነው? እማደርገው የቀጣዩ ደረጃዬ ምንድነው እሚሆነው ለቀጣይ አመቱ አቅዳለሁ ማለት ነው። አዲስ አመትን ተንተርሼ በአዲስ አመት ውስጥ በዚህ አመት ይሄን ይሄን ይሄን ይሄን ይሄን ስራዎች ወይንም ይሄን ይሄን ጉዳዮችን መፈጸም አለብኝ ብዬ እነሳለሁ። ከዝያ በኋላ እነዛን ነገሮች ምንድነው? እነዛን ለመፈጸም ወይንም እቅዶቼን ለማሳካት ምንድነው እሚያስፈልገኝ? ምንድነው እሚያስፈልገኝ? እሚያስፈልጉኝን ነገሮች ለማሟላት ጥረት አደርጋለሁ። ስለዚህ በአጠቃላይ እምወደው የበአል አይነት ወይንም እምወደው በዓል ዘመን መለወጫ ወይንም አዲስ አመት ወይንም በእኛ አቆጣጠር እንደ ኢትዮጵያውያን አቆጣጠር መስከረም አንድ ተብሎ እሚጠራውን የ በዓል ነው። ወይንም አውዳመት ነው ማለት ነው። ቀደም ብዬ እንዳነሳሁት አውዳመትን ወይንም የዘመን መለወጫን ወይንም መስከረም አንድን የወደድኩበት ምክንያት ቀደም ብዬ ያነሳኋቸው ምክንያቶች ናቸው ያሉት ማለት ነው። ብዙ ጊዜ አዲስ አመት ሲመጣ አዲስ ነገር ይሰማናል አዲስ ነገር እናገኛለን አዲስ መንፈስ ነው እሚሰማን አዲስ ነገር አዲስ አመት በተቀየረ ቁጥር አዲስ መንፈስ ስለሚሰማን ስለዚህ በነዛ ምክንያቶች አዲስ አመትን ወይንም አዲስ ዘመንን የኔ የምወደው በዓል ነው። ከሌሎች በዓል በተለየ ሁኔታ ማለት ነው

አመሰግናለሁ ቀትር ላይ ምን ትመገባለህ ነው የሚለው? ያው በዚህ በእኛ አቆጣጠር ቀጥር ማለት ምሳ ሰዓት ላይ ወይም ቀን ላይ። ቀን ላይ ብዙ ጊዜ ምመገበው ምግብ። የጾም ሰዓት ላይ ከሆነ ብዙ ጊዜ ወይንም በአብዛኛው ጊዜ ምመገበ ምግብ። ምንድነው ሚሆነው? በኢትዮጵያውያን አባባል በየአይነት የሚባል ምገብ አለ በየአይነት ማለት ምንድነው? የተለያዩ አይነት ስርወጦች አንድ ላይ ሆነው ምናገኘው ምግብ ማለት ነው። ለምሳሌ አስራ አንድ አስራ ሁለት አይነት ምግቦች አንድ እንጀራ ላይ የሚቀርቡበት ማለት ነው። መሃል ላይ ምስር ወይም ክክ ይኖራል በዳር ስንሄድ ጎመን ይኖራል ካሮት። ጥቅል ጎመን ቀይስር ድንች ቃርያም እነዚህን ይመስሉ ከአሥራ ሁለት ከአሥራ ሶስት የሚበልጥ አይነት። የምግብ አይነቶች ወይም የሚወጣ አይነቶች አንድ ላይ በአንድ እንጀራ ቀርቦ ምናገኝበት ምግብ። ብዙ ጊዜ የኔ ምርጫ የሚሆነው እሱ ነው የሚሆነው ከዛ በፊት ደግሞ። ሾርባ ጾም ላይ ከሆነ ሾርባ መጠጣት ከምሳ በፊት ከበየአነት በፊት የምከውነው ወይንም የምወደው ምግብ ወይንም የምመገበው ምግብ ነው። ይሄ መቼ ነው ብዙ በጾም ሰዓት ምመገበው የምንገባ አይነት ነው። ነገር ግን ደግሞ ከጾም ሰዓት ውጪ ያሉ ጊዜያቶችን በማይበት ሰዓት። ለምሳሌ የስጋና የስጋ ተዋጾች በሚበሉበት ሰዓት በአብዛኛው ጊዜ ላይ ምሳ ላይ ልመገብ የምችለው ምንድነው? ከስጋ ጋር የተያዙ ምግቦችን ነው። ሳሊ ጥብስ በኢትዮጵያ አባበል ጥብስ የሚባል ምግብ አለን። ቀይ ወጣ አለን። እነዚህ ምናምን መሰል ቅቅል የሚባሉ ምግቦችን በዋናነት ከጾም ሰዓት ውጪ ወይንም ደግሞ የስጋና የወተት ተዋጾዎች በሚበሉበት ሰዓት ብዙ ጊዜ የምመገበው ምግብ። ከስጋ ጋር የተያዙ ምግቦች በተለያየ መልኩ አንድ አይነት ላይሆን ይችላል ሁሌም ምመገቡ ሁሌም ጥብስ ላይሆን ይችላል ሁሌም በ ቀይ ወጥ ወይንም ሁሌ ቅቅል ላይሆን ይችላል። ነገር ግን በአብዛኛው ጊዜ እነዚህን እየቀያየርኩኝ በምሳ ሰዓት ከጾም ውጪ እጠቀማለሁ ማለት ነው። ስለዚህ በጾም ውጪ በጾም ሰዓት ላይ ሚመገበው። ሾርባ በቅድሚያ ከዛ በየአአይነት የሚባለው ምግብ ነው። ከጾም ሰዓት ውጪ ደግሞ ከስጋ ከስጋ ጋር የተያዙ ምግቦችን በተለያየ መንገድ በቀይ ወጥ መልኩ በቅቅል መልኩ በጥብስ መልኩ በሶስት አይነት መልኩ በዋናነት እመገባለሁ ማለት ነው። ስለዚህ ቀጠር ላይ ወይንም ሰዓት ላይ ምመገባቸው ምግቦች ቀደም ብዬ ያነሳኋቸው ሁለቱ አይነት ምግቦች ናቸው ማለት ነው። አመሰግናለሁ

አመሰግናለሁ የደንበኛ እርካታን ታሳውቃለህ ወይ? አዎ ኧ በተቻለ መጠን የደንበኛ እርካታን ለማሳወቅ ጥረት አደርጋለሁ ወይንም አሳውቃለሁ ኧ ለዚህ የተለያየ መንገዶችን ነው እምጠቀመው የደንበኛ እርካታን ለማስታወቅ የተለያየ መንገዶችን ነው እምጠቀመው። በመጀመሪያ ደረጃ ደንበኞችን በሰ ስራ ቦታ ላይ በሚገባው ሰዓት ተገኝቼ ኧ ስራዬን አክብሬ ሰርቼ እሚፈልጉትን አገልግሎት ሰጥቼ ኧ ያ ማለት እሚፈልጉት አገልግሎት ስል ይዘውት እሚመጡት ጉዳይ አለ ይዞት የሚመጡትን ጉዳይ ህግ በሚፈቅደው አግባብና ስርዓት መሰረት አስተናግጄ ኧ ምን አደርጋለሁ። ኧ ደንበኞቼን ኧ እሚፈልጉትን አገልግሎት እሰጣለሁኝ በዚህ መሰረት አንደኛ የደንበኛዬን እርፋታ ኧ አሳውቃለሁ ማለት ነው የደንበኛየን እርካታ አሳውቃለሁ። ከዛ ቡሃላ በሰጠሁት አገልግሎት ኧ ደስተኛ ነው አይደለም እሚለውን ነገር ቀጥታ ከሰው መረጃ እሰበስባለሁ። አንዳንድ ጊዜ ከራሱ ከባለጉዳዩ መረጃ አሰበስባለሁ። ኧ ከዚህ በተጨማሪ ደግሞ ኧ በተለያየ መንገድ ወደ ቢሯችን እሚመጡ ሰዎች ወይንም ደግሞ ከማህበረሰቡ ከማህበረሰቡ ኧ በእኔ ሳይሆን በሌላ ሰው በኩል መረጃዎችን እሰበስባለሁ። እኛ ቢሮ ላይ ሲመጡ ምንድነው ያለው ነገር ኧኧኧ በሚሰጠው አገልግሎት እየተደሰቱ ነው ወይ በሚሰጠው አገልግሎት እርካታ እያሰ እየተሰማቸው ነው ወይ ደስተኞች ናቸው ወይ? ኧ እንደዚህ እንደዚህ አይነት ነገሮችን መረጃዎችን ለመሰብሰብ እሞክራለሁ ወይንም አሳውቃለሁ ማለት ነው። ከዛ ቡሃላ ይሄንን መረጃ ይዤ ወይንም ደግሞ ደንበኞች እሚሰጡትን አስተያየት ይዤ ለበላይ አመራሮች አሳውቃለሁ። ደንበኞቻችን በዚህ በዚህ በዚህ አገልግሎታችን እየረኩ ነው ኧ በዚህ በዚህ አገልግሎቶቻችን ደግሞ ደስተኛ አደሉም ኧኧኧ ያ ማለት መስተካከል ያለባቸው ነገሮች አሉ ማለት ነው። ምናልባት አስተራራችን መስተካከል ካለበት አስተራራችን ማዘመን አለብን ማስተካከል አለብን። ደንበኞች በሚፈልጉት አግባብ ደንበኞች በሚፈልጉት ልክ ማለት ነው። ይሄም ብቻ ሳይሆን ምናልባት ምክ መመከር እሚያስፈልጋቸው ሰዎች ካሉ ክፍተት ያለባቸው መመከር እሚያስፈልጋቸውም ሰዎች ካሉ እነዛን ሰዎች ኧ ምክር እንዲሰጣቸው ወይንም ደግሞ ኧ ከአለቆቻቸው ጋር ተገናኝተው ማስተካከል ያለባቸውን ነገሮች አስተካክለው ለደንበኞች እርካታ እንዲሰሩና ደንበኞች ያነሷቸው ቅሬታዎች እንዲፋቱ የደንበኞቼን እርካታ አሳውቃለሁ ማለት ነው። አጠቃላይ በተለያየ መንገዶችን በመጠቀም ማለት ነው አመሰግናለሁ

አመሰግናለሁ የስራ ቦታህ እንዴት ነው በሚለው ውይይት መነሻ ሀሳብ? የስራ ቦታዬ በጣም ቆንጆ ነው። የስራ ቦታዬ በጣም ሰላማዊ ነው የስራ ቦታዬ ደስ የሚል ነው። በስራዬም በጣም ደስተኛ ነኝ። ብዙ ስራዎችን ወይንም ይሄን ስራ በመስራቴ በጣም ደስተኛ ነኝ። ለምን ቢባል አንደኛው አብሮኝ ያሉት ሰዎች ወይንም ደግሞ አንድ ላይ አንድ ስራ ቦታ የምንሰራ ሰዎች በአንጻራዊነት በእድሜ ከእኔ ከፍ ያሉ ናቸው ከእኔ በእድሜ የተሻሉ ናቸው ብዙ ነገሮችን ያዩ ስለሆኑ የተሻለ ልምድም አገኝበታለሁ። በነገራችን ላይ እንደዚህ የነሳዎች ጠጋብለን በምንውልበት ሰዓት የተሻሉ ልምዶችን እናገኛለን የተሻሉ ተሞክሮዎችን ማግኘት እንችላለን። ከስራውም ጋር በተያያዘ ከስራውም ጋር በተያያዘ እንዴት መስራት እንዳለብህ እንዴት በቀላሉ ስራዎችን መከወን እንዳለብን እንዴት አድርገን ደንበኞቻችንን ማስደሰት እንዳለብን እና መሰል መሰል ነገሮችን እንማራለን ማለት ነው። ከእንደዚህ አይነት ሰዎች ከወይንም ስራ ቦታ ላይ ካርሉ ሰዎች ጋር ማለት ነው። ስለዚህ ይሄ በመሆኑ ምክንያት ይሄ በመሆኑ ምክንያት ቀደም ብዬ አነሳኋት በነገር በመኖሩ ምክንያት የስራ ቦታዬ በጣም ደህና ነው በጣም ሰላማዊ ነው በጣም ቆንጆ ሁኔታ ላይ ነው ያለው። ይሄ ብቻ አይደለም። ስራውን የምሰራው ፈልጌው ነው። አሁን ያለሁበት ስራ የምሰራው ከዚህ በፊት ህልሜ የሆነ ስራ ነው ወይንም መስራት የምፈልገው ስራ ነው። መስራት የምፈልገው ስራ እስከሆነ ድረስ ደግሞ እንድንሆን ብዙ ብዙ የሚመጡትን ጥሩም ነገሮችም ይሁን መጥፎ ነገሮች የምከውነው ምንድነው? ደስ ብሎኝ ማለት ነው። የሚያጋጥሙ ችግሮችም ካሉ በጥንቃቄ ወይንም ችግሩን በሚፈታ መልኩ ነው ለማሳለፍ ጥረት የማደርገው። ከዚህ በተጨማሪ ደግሞ ስራዬንም ማሻሻል ካለብኝ ስታይልም ማሻሻል ካለብኝ በዋናነት ምንድን ነው የማደርገው? ክፍተቶቼን እየሞላሁ ክፍተቶቼን እየሞላሁ ከሰዎች ልምድ እያገኘው መሄድ ስለምፈልግ ወይንም ማድረግ ስለምፈልግ ምንድነው የማደርገው? በዋናነት ደስ ብሎኝ ነው የምሰራው ማለት ነው። ደስ ብሎኝ ስለምሰራ በአጠቃላይ ስራዬን በሚገባ ነው የምወድው ደስ ብሎኝ የምሰራው ስራ ነው ማለት ነው። እንደ አጠቃላይ ስለዚህ የስራ ቦታዬም አንደኛ መርጬ የምሰራው ስራ እስከሆነ ድረስ መርጬ የምሰራው ስራ እስከሆነ ድረስ ሁለተኛው የስራ ቦታ ላይ ያሉ ሰዎች በጣም ሰላማዊ ስለሆኑ በጣም ሰላማዊ ስለሆኑ ስለዚህ የስራ ቦታዬን በጣም ቆንጆ እንዲሆንና ደስ የሚል እንዲሆን አድርገውልኛል ማለት ነው። ስለዚህ በአጠቃላይ ስራ ቦታዬ በጣም ቆንጆ ነው ደስ የሚል ነው። ብዙ ልምዶችን እያገኘሁበት ነው ማለት ነው። አመሰግናለሁ

ባህላዊ ልብስ ትለብሳለህ ነው የሚለው የውይይቱ መነሻ ሀሳብ። አዎ በሚገባ ባህላዊ ልብሶችን እጠቀማለሁ ወይም ባህላዊ ልብሶችን እለብሳለሁ። በተለይ በተለይ በዓላቶች ወይንም ክብረ በዓሎች በሚከበሩበት ሰዓት እንደ ዘመን መለወጫ። ገና አሁን በቅርቡ ያሳለፍነው ጥምቀት አይነት በዓላቶች የሚከበሩበት ሰዓት የባህላዊ ልብሶቻችን በተለይ እንደ ኢትዮጵያ በጣም የሚለበሱባቸው ወቅቶች ናቸው ወይም በጣም የሚለበሱበት ጊዜ ነው የሚሆነው። ባህላዊ ልብሶቻችን አሁን ላይ እንደሚታወቀው በተለያየ መንገድ እየመጡ ነው። ለበዓላት ከምንለብሳቸው በተጨማሪ ለስራም የሚመች ሆኖ እየመጡ ነው በነገራችን ላይ ለስራ በሚያመች መልኩ ተሰርተው በሱፍ መልኩ ወይንም በሙሉ ልብስ መልኩ። በምንፈልገው ለበጣም ሞቃት ለሆነ አካባቢ በሰሳ ባለ መልኩ ተሰርተው በጣም ቀዝቃዛ ለሆነ አካባቢ ደግሞ ሰዎችን ሞቅ ሊያደርግ በሚችል አግባብ ተሰርተው እየመጡ ያሉበት ሁኔታ ነው ያለው። ስለዚህ ባህላዊ ልብሶቻችን መልበስ አስፈላጊ ነው ብዬ አስባለሁኝ። ለምን ሰው እስካሁን ድረስ ባህሎቻችን ማስተዋወቅ አለብን። አለባበሳችን ማሳየት አለብን ለሌላው ሰው እንደዚህ የምናደርገው ደግሞ ምንድነው እኛ ለብሰን ነው መጀመሪያ እኛ ከለበስን ያ ሰው ምንድነው ብሎ ይጠይቃል? ከዛ በኋላ ስለ ስለዛ ልብስ ገለጻ እናደርጋለን ምን እንደሆነ ለምን እንደምንጠቀምበት እና መሰል ነገሮችን ማለት ነው። ይሄን ባደረግን ቁጥር ደግሞ ምን ይሆናል ማለት ነው? ያን ሰውም ወደ እኛ እያመጣነው እንሄዳለን ማለት ነው። እንደዛ አይነት ልብሶችን እንዲለብስ እንደዛ አይነት ልብሶችን ለመግዛት ጥረት እንዲያደርግ እናደርገዋለን። ማለት ስለዚህ አሁን ላይ ብዙ የተሻሻሉ ነገሮች አሉን የባህላዊ ልብስ በመልበስ አኳያ ነገር ግን አሁንም በደንብ በደንብ መሰራት አለበት ብዬ አስባለሁ። ለምን ቢባል ባህላዊ ልብሶቻችን በጣም ወሳኝ ናቸው። በጣም አስፈላጊዎች ናቸው። ብዙ ስራ እድል ይፈጥራሉ። ሀገርን በተለያየ ደረጃ ያስተዋውቃሉ። ስለዚህ በአጠቃላይ ባህላዊ ልብሶቻችን የትኛውም ሰው መልበስ አለበት ከህፃናት ጀምሮ እስከ አዋቂዎች ድረስ በየትኛውም እድሜ እርከን የምንገኝ ሰዎች እነዚህን ባህላዊ ልብሶች መልበስ እና ማስተዋወቅ ይጠበቅብና እኛ ስንለብስ ነው። ሰውንም አበረታተን እንዲለብስና ወደፊት ለብዙ ሰዎች የስራ እድል መፍጠር የምንችለው ማለት ነው። ስለዚህ ባህላዊ ልብስ ትለብሳለህ አዎ በሚገባ እለብሳለሁ እና ባህሌንም እስተዋውቃለሁ ነው ማለት ነው። አመሰግናለሁ

አመሰግናለሁ ኢንተርኔት አለህ ወይ ነው? አዎ ኢንተርኔት አለኝ ወይንም ኢንተርኔት እጠቀማለሁ በተለይ በአገልግሎቶች በተለይ በተለይ የስራ የፀባይ ኢንተርኔት የሚፈልግ ነው። ከሰዎች ጋር መረጃ መለዋወጥ ይኖርብኛል ኢንተርኔትን በመጠቀም። በተመሳሳይ ደግሞ ከ አለቆቼ ጋር የምገናኝበት ወይንም መረጃ የማገኝበት አንደኛው በተለያዩ መተግበሪያዎች እንደ ፌስቡክ ቴሌግራም አይነት መተግበሪያዎችን በመጠቀም ኢንተርኔት በመጠቀም ነው። ስለዚህ ኢንተርኔት አለኝ ወይንም ኢንተርኔት ተጠቃሚ ነኝ ኢንተርኔት አስፈላጊ ስለሆነ ለስራዬ በደንብ ነው የምጠቀመው ማለት ነው። በተመሳሳይ ኢንተርኔት በጣም ወሳኝ ነገር ነው ለብዙ ነገሮቻችን አንደኛ ስለ አለም መረጃ ለማግኘት ኢንተርኔት በጣም አስፈላጊ ነገር ነው። ሁለተኛ ከስራችን ጋር በተያያዘ አዳዲስ መረጃዎችን ለመሰብሰብ ወይንም አዳዲስ ቆሞችን ለማግኘት አዳዲስ ነገሮችን ለማግኘት የምትፈልግ ከሆነ ኢንተርኔት መጠቀም አስፈላጊ እና ወሳኝ ነው የሚሆነው ማለት ነው። ስለዚህ ኢንተርኔት በተለይ በተለይ እንደኔ አይነት እሰራለሁ የሚሰሩ ሰዎች ራሳቸውን ማሻሻል አለባቸው ከዘመኑ ጋር ራሳቸውን ማስተካከል አለባቸው። በሙያቸው ዙሪያ አዳዲስ ፈጠራዎችን አዳዲስ ነገሮችን ማካተት ስለሚጠበቅባቸው ወይንም ስለሚኖርባቸው ኢንተርኔት መጠቀም አስፈላጊና ግዴታ ነው የሚሆነው ወይንም የግድ ነው የሚሆነው ስለዚህ በዚህ ምክንያት። ቤት ውስጥ ኢንተርኔት አለኝ ኢንተርኔት እጠቀማለሁ በስልኮቼ ወይንም ስልኬን ተጠቅሜ ላፕቶፔን ተጠቅሜ እንዲሁም ደግሞ ቤት ላይም ቢሮ ላይም በተመሳሳይ በገመድ የሚሰጡ በገመድ ወይም በገመድ የምጠቀማቸው የኢንተርኔት አገልግሎቶች አሉ ባለገመድ የሚባለው በእኛ አጠራር ማለት ነው። ስለዚህ ኢንተርኔት በጣም ተጠቃሚ ነኝ ኢንተርኔት ቢሮ ውስጥም አለኝ ኢንተርኔት ቤቴ ውስጥም አለኝ። ባለኝ ስልክ ባለኝ ላፕቶፕ መረጃዎችን ከሰው ከሰዎች ጋር እቀያይርበታለሁ ወይንም መረጃዎችን እልካለሁ እቀበላለሁ። እንዲሁም ደግሞ ከዚህ በተጨማሪም ደግሞ። ሙያዬን የሚያሳድጉ ነገሮች ሙያዬን ከዘመኑ ጋር የሚያዋህዱና የሚያስተካክሉ ነገሮችን ለማግኘት በተመሳሳይ ኢንተርኔት አስፈላጊ ስለሆነ ኢንተርኔት መጠቀም ለንደን አስፈላጊ ስለሆነ ለኔም ጋር በጣም በትልቁ ነው ኢንተርኔት የምጠቀመው ስለዚህ ኢንተርኔት አለኝ ማለት ነው አመሰግናለሁ

አመሰግናለሁ ቃልህን ትጠብቃለህ ወይ ነው የሚለው? አዎ በተቻለ መጠን ቃሌን እጠብቃለሁ። በመጀመሪያ ደረጃ የማደርገው ምንድነው? ዝም ብዬ ለሁሉም ሰው ወይንም ለየትኛውም ሰው ቃል አልገባም። ቃል ዝም ብዬ እንደተራ ነገር አልገባም። ነገር ደግሞ ቃል ከገባው ቃሌን የማጥፍ ሰው አይደለሁም። ወይም ቃሌን ፈጽማለሁ ወይም ቃሌን እከውናለሁ እንደውም በእኛ አባባል ምን የሚባል ምሳሌ አነጋገር አለ። ያሉት ከሚጠፋ የወለዱት ይጥፋ የሚባል ነገር አለ ይሄ ማለት ለቃል ምን ያክል ዋጋ እንደምንሰጥ። ቃልን መጠበቅ ምን ያክል አስፈላጊ እንደሆነ አባቶቻችን አያቶቻችን እያስተማሩን የመጣን ነገር አለ ማለት ነው። ስለዚህ አንድ ሰው ተገዶ አይደለም እኮ ቃል የሚገባው ፈልጎ አስቦበት አውቆ እስከሆነ ድረስ ቃሉን ተግባራዊ ማድረግ አለበት ወይም ቃሉን መፈጸም አለበት። ነገር ግን የቃልን ክብደት ለማስረዳት ነው። ቀደም ብዬ ያነሳሁት ቃል ምን ያክል ትልቅ እንደሆነ ለማስረዳት። ያሉት ከሚጠፋ ነው ያሉት ከሚጠፋ የወለዱት ይጥፋ እስከማለት ድረስ የሚደረስበት አግባብ አለ ማለት ነው። ስለዚህ ቃሌን ለመጠበቅ ጥረት አደርጋለሁ ወይንም ቃሌን እጠብቃለሁ ብዬ መናገር እችላለሁ ማለት ነው። በአጠቃላይ ሰዎችም እንደው ቃላቸውም ቢጠብቁ በጣም ቆንጆ ነው ብዬ ነው የማስበው ወይንም በጣም ጥሩ ነው ብዬ ነው የማስበው። ለምን መጀመሪያ ቃል መግባት ለሁሉም ነገር አስፈላጊ አይሆንም። ነገር ግን ደግሞ አምነንበት አስበንበት ቃል እስከገባን ድረስ በነገራችን ላይ ቃል መግባታችን ሁሉ ልንረሳው እንችላለን ግን ቃል የተገባለት ሰው ያንን ነገር አይረሳውም። ያንን ነገር የማይረሳው ከሆነ ጊዜውን ጠብቆ ከእኛ የሚፈልገው ነገር አለ ማለት ነው። ስለዚህ ጊዜውን ጠብቆ የሚፈልገው ነገር ካለ ከሆነ ጊዜ በኋላ ወይንም ከጊዜዎች በኋላ ያን ነገር ባለመፈጸማችን ወይም ቃላችን ባለመጠበቃችን ወይም ቃላችን ባለማክበራችን ምን ይሆናል ማለት ነው? ያ ሰውም ላይ ትዝብት ውስጥ እንወድቃለን ማለት ነው። ትዝብት ውስጥ እንወድቅና እካሌ እኮ ቃሉን አይጠብቅም ቃሉን አይፈጽምም። አንድ ጊዜ ቃላችን ባንፈጽም ምን ይሆናል ማለት ነው? ሁሌም መነሻ ሆኖ ሰዎች ቃላችን እንደማንጠብቅ አድርገው ሊናገሩ ይችላሉ ይሄም ትክክል ነው። ምክንያቱም በትንሽ ነገር ያልታመነ በትልቁ ነገር ሊታመን ስለማይችል በተቻለ መጠን ቃላችን መጠበቅ አስፈላጊ ነው። እኔም ቃሌን ለመጠበቅ በጣም ጥረት አደርጋለሁ ወይንም እሞክራለሁ ማለት ነው። በአጠቃላይ ስለዚህ ቃልን ትጠብቃለህ አዎ በሚገባ እጠብቃለሁ። ቃሌን ለማክበርም ብዙ በብዙዎቹ ነገሮች እሞክራለሁ ብዬ አስባለሁ አመሰግናለሁ

አመሰግናለሁ ምን አዲስ ነገር መማር ትፈልጋለህ? ብዙ አዳዲስ ነገሮች መማር እፈልጋለሁ በነገራችን ላይ ያው እንደሚታወቁ የሰው ልጅ ፍላጎት አይገደብም። ብዙ ነገሮችን ብናውቅ እንፈልጋለን። ግን በዋናነት እኔ ሁለት ነገሮችን መማር እፈልጋለሁ ወይንም ጊዜዎች ከተመቻቹልኝ ጊዜ ከሰጠኝ ወደፊት ሁለት ነገሮችን ለመማር ጥረት አደርጋለሁ። አንደኛው ምንድነው እንዴት አድርገን ቤታችን ውስጥ የምንጠቀሙባቸው እቃዎች ይኖራሉ እነሱን እንዴት አድርገን ጥገና ማድረግ እንችላለን? እንዴት አድርገን መጠገን እንችላለን? የተለያዩ እቃዎችን እሱን በደንብ መማር እፈልጋለሁ። የተለያዩ ኤሌክትሮኒክስ እቃዎች ወይንም በኤሌክትሪክ የሚሰሩ እቃዎች ይኖራሉ። እነሱን ወደ ባለሙያ ሳልወስድ ቤቴ ውስጥ እንዴት በቀላሉ መጠገን እንደምችል ይሄን በደንብ በደንብ ማወቅ እፈልጋለሁ። ወይንም መማር ከምፈልጋቸው ነገሮች አንደኛው ይሄ ነው። ሁለተኛው ደግሞ አሁን ላይ እየሰራውበት ያለው ሙያ አለ እሱም ሙያ በደንብ የሚያዳብሩ ትምህርቶችን መማር። በ ማስተርስ ደረጃ ነው አሁን ያለሁት ወይንም በሁለተኛ ዲግሪ ደረጃ ነው አሁን ያለሁት። ስለዚህ በተቻለ መጠን ይህንን ከፍ ማድረግ ከፍ ማድረግ ስል ምንድነው? ወደ ላይ ወደ ላይ ከፍ አድርጊ በሆኑ በሆኑ አሁን ሙያየ ጋር በተያያዘ ነገሮች ራሴን አውጥቼ ማሳየት። ማሳየት ብቻም ሳይሆን ደግሞ ለሰዎች የሚጠቅም ነገር መስራት ለሰዎች የሚጠቅም ነገር መስራት ከራሴ አልፎ ራሴን በትምህርትም በተለያዩ መንገዶች አሻሽዬ በተቻለ መጠን ምን ማድረግ ለማህበረሰብ የሚጠቅሙ ስራዎችን መስራት። ግን ቀደም ብዬ እንዳልኩት ለሰዎች ስራ ከመስራታችን በፊት ወይንም ከመስራቴ በፊት ራሴን ሙያዬ ላይ በደንብ አሻሽዬ በደንብ አጎልብቸ ወይንም ራሴን አስተካክዬ በሚገባው መስማር ላይ በምሆንበት ሰዓት ለማህበረሰቤ አገልግሎት የሚሰጡ ነገሮችን መስራት በጣም ከመመኛቸው ነገሮች መካከል አንደኛው ነው ማለት ነው። ስለዚህ በአጠቃላይ ቀደም ብዬ እንዳነሳሁት ሁለት ነገሮችን ነው ማለት ነው መማር የምፈልገው። የመጀመሪያውና በዋናነት የምፈልገው ቀደም ብዬ እንዳነሳሁት ቤት ውስጥ የሚገኙ በተለያየ የኤሌክትሪክ ተጠቅሞ የሚሰሩ እቃዎችን እነሱን እንዴት ማስተካከል እችላለሁ በቀላሉ ባለሙያ አገዛ ሳልፈልግ የሚለውን ነገር በደንብ ማወቅ። ሁለተኛ ደግሞ ራሴን አሁን ካለሁበት የትምህርት ደረጃ ከፍ አድርጌ ማግኘት ነው ማለት ነው። አመሰግናለሁ

አመሰግናለሁ። በመታጠቢያ ቤት ውስጥ ትዘምራለህ ወይ? ነው። አዎ በመታጠቢያ ቤት ውስጥ እዘምራለሁ። እንደሚታወቀው መታጠቢያ ቤት ውስጥ ብዙ ጊዜ ብቻችን ነው የምናሳልፈው። ይታወቃል ብቻችን ነው የምናሳልፈው። ስለዚህ ብቻችን በምናሳልፍበት ሰዓት ብዙ ጊዜ የተለያዩ ስራዎችን እንሰራለን። የተለያዩ ስራዎችን እንሰራለን ስንል ያው ከመታጠብ ውጪ ባይሆኑም በድምጽ እናንጎራጉራለን፤ ዘፈን ሊሆን ይችላል ከዛም ደግሞ ከዘፈንም አልፎ ደግሞ መዝሙሮች የተለያዩ መዝሙሮችን እንዘምራለን። በተለይ በተለይ ጠዋት ጠዋት ላይ ሲሆን ደግሞ ምን አይነት ልምድ ነው ያለኝ እኔ ጠዋት ከሆነ የምነሳው ወይንም ጠዋት ከሆነ መታጠቢያ ቤት ውስጥ የገባሁትና ገላዬን ወይንም ሰውነቴን እየታጠብኩ ያለሁት ብዙ ጊዜ ምንድነው የማደርገው እዘምራለሁ የተለያዩ የማለዳ መዝሙሮች አሉ። ጠዋት ወይንም በማለዳ የሚዘመሩ መዝሙሮች አሉ ከእምነቴ ጋር በተያያዘ ማለት ነው ስለዚህ እነዛን መዝሙሮች ለመዘምር እሞክራለሁ። የተለያዩ አይነት መዝሙሮችን እዘምራለሁ። እነዛም ደስ የሚል ነገር ይሰጡኛል ለኔ ውሎዬን የሚባርኩ ውሎዬን የሚያስተካክሉ። እነዚህ እነዚህን መሰል ጥቅሞችን ስለሚሰጡኝ ብዙ ጊዜ መታጠቢያ ቤት ውስጥ ስሆን ጠዋት ጠዋት ከሆነ በሚገባ ነው የምዘምረው። ወይንም የተለያዩ መዝሙሮችን እዘምራለሁ ያው ድምጽ አለኝ ማለት አይደለም እንደሚታወቀው። መዝሙር እዘምራለሁ ስትል ድምጽ አለኝ እንደዚህ እያልኩ ሳይሆን ያው ለምንድነው ብቸኝነትን የሚያስረሳ መታጠቢያ ቤት ውስጥ ያለኝ ጊዜ ደስ ብሎን ሳይደብረን እንድንወጣ የሚያደርጉ የተለያዩ የማለዳ መዝሙሮች እና አምላካችንን የምናመሰግንባቸው መዝሙሮች ይኖራሉ። እነሱን ምን አደርጋለሁ እነሱን እዘምራለሁ ማለት ነው። ስለዚህ በተለይ በተለይ ጠዋት ጠዋት በሚሆንበት ሰዓት ብዙ ጊዜ ብዙ ጊዜ የተለያዩ አይነት መዝሙሮችን አምላኬን የሚያወድ፤ የኔን ውሎ የሚባርኩ አይነት መዝሙሮችን ለመዘመር ጥረት አደርጋለሁ ማለት ነው። ስለዚህ በአጠቃላይ መታጠቢያ ቤት ውስጥ ትዘምራለ? ለሚለው ሀሳብ አዎ በሚገባ እዘምራለሁ፤ አምላኬን አመሰግናለሁ፤ ብቸኝነቴን ለመርሳት መታጠቢያ ቤት ውስጥ ጥረት አደርጋለሁ የሚለውን ሀሳብ ለማንሳት ነው። አመሰግናለሁ።

የሙዚቃ መሳሪያ መጫወት ትችላለህ ወይ ነው? የሚለው የውይይት መነሻ ሀሳብ። የተወሰኑትን እሞክራለሁ ያው በጣም ለምንድነው የሚባለው? ትልልቅ የሙዚቃ መሳሪያዎችን ባይሆኑም እንደው ዝም ብሎ ቤት ውስጥ ለስሜት ያክል ስሜቴን ለመጠበቅ ያክል ሙዚቃዎችን የሙዚቃ መሳሪያዎችን ለመጫወት እሞክራለሁ በተለይ በእኛ አጠራር ባህላዊ ሙዚቃ መሳሪያዎች ተብሎ የሚጠሩ አሉ ባህላዊ ሙዚቃ መሳሪያዎች ብለን የምንጠራቸው ልክ እንደ ክራር መሰንቆ በገና አይነት ዳዋሽ አይነት የሙዚቃ መሳሪያዎች ማለት ነው። ስለዚህ እነዚህን የሙዚቃ መሳሪያዎች በተቻለ መጠን ሁሌ ባይሆንም አልፎ አልፎ ቤት ውስጥ እጫወታለሁ። በተለይ ቀደም ብዬ ያነሳኋቸውን በተለይ ሶስቱን የሙዚቃ መሳሪያዎች ያ ማለት ክራር መሰንቆን እና ዋሽንትን ቤት ውስጥ እንደው ለ መዝናኛ አገልግሎት ወይንም ደግሞ ድብርትን ለማጥፋት ልጆችን ለማዝናናት ቤተሰቤን ጥሩ ስሜት እንዲሰማው ለማድረግ ያክል ምን አደርጋለሁ። የሙዚቃ መሳሪያዎችን እዚህ ባህላዊ ምንላቸው ቤት ውስጥ የሚገኙ የሙዚቃ መሳሪያዎችን ለመጫወት ጥረት አደርጋለሁ ወይንም እሞክራለሁ ማለት ነው። ነገር ግን እነዚህን የሙዚቃ መሳሪያዎች እጫወታለሁ ስል ያው ለትልልቅ አገልግሎቶች የሚውሉ ላይሆን ይችላል ለትልልቅ አገልግሎቶች ማለት የምጫወታቸው ዋሽንቶች ስሜቴን ለመግለጽ ያክል ወይንም ምጫወተው ማሲንቆ ስሜትን ለመግለጽ ያክል እንጂ ከዛ የዘለለ ነገር ኖሮ ወይንም ከዛ የዘለለ ነገር ሆኖ። እንደውም ሙዚቃ ለማጀብ የሚሆኑ ለሰዎች ሰው ፊት የሚቀርቡ ላይሆን ይችላል ግን እኔን የሚያዝናኑ ስሜትን የሚገልጹ ከዛም አልፎ ደግሞ ቤተሰቤን እንዲያዝናና እንዳይደብረው የሚያደርጉ ወይንም ድብርት ስሜት ውስጥ እንዳያገቡና ቤት ውስጥ ጥሩ ስሜት እንዲሰማን የሚያደርጉ አይነት የሙዚቃ መሳሪያዎችን ለስሜት ያክል ለመጫወት ጥረት አደርጋለሁ። ከዛ የዘለለ ግን በጣም ባለሙያ ወይንም ሰልጥኖ የሚጫወት ሰው አይነት አይደለም። አሁን ቀደም ብዬ ያነሳኋቸው ነገሮች በልምድ የመጡና ቤት ውስጥ በልምምድ ተግባራዊ ማደረጋቸው ወይንም በልምድ ያገኘኋቸው የሙዚቃ መሳሪያዎች ናቸው ማለት ነው። አመሰግናለሁ

አመሰግናለሁ ማዕድን ትጠቀማለህ ወይ ነው የሚለው የውይይት መነሻ ሀሳብ እውነት ለመናገር ብዙ ማዕድን ተጠቃሚ አይደለም ወይንም ማዕድን ያን ያክል ተጠቃሚ አይደለሁም በዋናነት ለምንድነው ተጠቃሚ ያልሆንኩት አንደኛ እንደው ማዕድናት ማለት በቀላሉ የሚገኙ ነገሮች አይደሉም ወይኑ ደግሞ ለሁሉም ሰው ሊያገኛቸው የሚችላቸው ነገሮች አይደሉም ስለዚህ በተወሰነ ደረጃ የተወሰኑ አይነት ማዕድኖችን እንጠቀማለን ለምሳሌ ወርቅ ወርቅ ለተለያዩ አገልግሎቶች የሚሉ ወርቆችን እጠቀማለሁ ለምሳሌ ለጄሮ፣ ላንጌት ለ ለጣት የሚሆኑ ቀለበቶችን ለመጠቀም እሞክራለሁ ወይ የነዚህ አይነት እንደ ወርቆች ሁለተኛም ደግሞ ብር በእኛ አጠራር ብር የሚባሉ ማደናትን በተወሰነ ደረጃ አጠቃቀማለሁ ከዛ ኣለፍስ ሲልም ደግሞ መዳብ ወርቅ በር እና መዳብንም በተወሰነ ደረጃ በተለያዩ አገልግሎቶች ለመጠቀም ጥረት አደርጋለሁ እንጂ ከዛ የዘለለ ትልልቅ የሚባሉ ወይንም ደግሞ በጣም ውድ የሚባሉ ማዕደናትን ወይንም በጣም ሊገኙ የማይችሉ ማዕደናትን ብዙም የመጠቀም እንትኑ የለኝም የብዙ የመጠቀም ልብዱ የለኝም ወይንም አልጠቀምም ብል ይሻላል ለምን የሚባል አንደኛው እድሉን ማግኘት አለብኝ ማዕድን ለመጠቀማች ወይም እነዛን ማዕድኖች በጣም በቅርቡ ማግኘት አለብኝ በተለያየ መንገድ ሁለተኛውም ደግሞ ገዝቶ ለመጠቀም ከሆነ በአቅም ደረጃ የተሻለ እንደዛ አድባደሮች ገዝቶ ለመጠቀም በቂ አቅም ሊኖር ይገባል ስለዚህ እነዚህ እነዚ መሰል ቅድ ቀደም ብዬ አነሳኋቸው ክፍተቶች ስለሚኖሩ በዋነነት ማዕድን ቀደም ብዬ ካነሳኋቸው ከወርቅ ከብርና ከመዳብ ውጪ ብዙም የማዕድን ተጠቃሚ አይደለሁም እንደውም አብዛኞቹን ማዕድናትን አላቀችውም በእይታ ደረጃ በመልክ ደረጃ ወይንም በማየት መለየትም ማልችልባቸው ናቸው። መጠቀም አይደለም ከዛም በታች ማለት ነው እንደ አጠቃላይ ስለዚህ ማዕድን ትጠቀማለህ ወይ ለሚለው መነሻ ሀሳብ ይሄን ነው ማንሳት የምፈልገው በአጠቃላይ ማለት ነው አመሰግናለሁ።

አመሰግናለሁ መዋቢያ ትጠቀማለህ ወይ ነው? እሚለው መዋቢያ በጣም እሚጠቀም ሰው አይነት አይደለም። እንደው በጣም አስቦበት ሁሌ እየገዛ ሁሌ መጠቀም አለብኝ ብሎ እሚያስብ ሰው አይነት አይደለሁም። በነገራችን ላይ እንደዛ ስል ደግሞ ሙሉ በሙሉ አልጠቀምም እያልኩ አይደለም በተወሰነ ደረጃ ሁሌ ባይሆንም በተወሰነ ደረጃ እምጠቀምባቸው መዋቢያዎች አሉ። ለምሳሌ ምን ማንሳት እችላለሁ። የፀጉር ቅባቶች አሉ የፀጉር ቅባቶች አሉ ስለዚህ ፀጉሬን ታጥቤ ስጨርስ ወይንም ደግሞ ወይንም ደግሞ ፀጉሬን አበጥሬ ስጨርስ በተወሰነ ደረጃ ቅባቶችን እጠቀማለሁ። ስለዚህ አንደኛው ልጠቀምበት እምችለው መዋቢያ ቅባት ነው። ሁለተኛው ደግሞ ገላዬን ታጥቤ ወይም ከመታጠቢያ ቤት ስወጣ ብዙ ጊዜ ሁሌ ባይሆንም ከመታጠቢያ ቤት ስወጣ ብዙ ጊዜ ሰውነቴን የተለያዩ አይነት ሎሽኖችን እቀባለሁ። መታጠቤን እማያሳይ ወይንም አመድ እንዳይመስል ፊቴ ወይንም መልኬ ምን አደርጋለሁ እነዚህን የ ሎሽኖችን እጠቀማለሁ ማለት ነው። ከዛ ውጪ ልጠቀም እምችለው ነገር ምንድነው? ጺሜን በምላጭበት ሰዓት ጺሜን በምላጭበት ጊዜና ሁኔታ ደግሞ ክሬሞች አሉ የተለያዩ አይነት ክሬሞች አሉ ያ ማለት ቆዳችንን እሚጠብቁ የቆዳችን ጥራት እሚጠብቁ ማለት ነው እነሱን ክሬሞች ለመጠቀም እሞክራለሁ። ወይንም እነሱን ክሬሞች እጠቀማለሁ ግን ሁሌ አይደለም ፀጉሬን ጺሜን ተስተካክዬ ስጨርስ ማለት ነው። በአጠቃላይ ስለዚህ እነዚህን እጠቀማለሁ አልፎ አልፎ ደግሞ ሽቶዎች እሚባሉ ነገሮች አሉ። በተለይ ከቤት ስወጣ ወደ ስራ ወይም ወደተለያዩ ቦታዎች ወደ እንቅስቃሴ እንቅስቃሴ በማደርግበት ሰዓት ከሰው ጋር ያለኝ መስተጋብር ጥሩ እንዲሆንና መጥፎ በአድ ስሜት እንዳይሰማቸው መጥፎ በአድ ሽታ እንዳይሸታቸው አደርጋለሁኝ። እንደዚህ ሽቶ ብለን እምንጠራቸው በተለምዶ እነሱንም ለመጠቀም ጥረት አደርጋለሁ ማለት ነው። በዚህ ዙሪያ ይሄን ነው ማንሳት የፈለኩት። አመስግናለሁ

የስራ ጊዜ ገደብ ታስተካክላለህ ወይ ነው? ብዙ ጊዜ የስራ ገደብ ማስተካከል ጥሩ ነው ብዬ አላስብም ብዙ ጊዜም አላስተካክልም። ገደቦችን አላስተካክልም ለምንድነው የማላስተካክለው? መጀመሪያ አስቤ ለስራው የሚያስፈልገውን ጊዜ ለስራው የሚያስፈልገውን ሰዓት ለስራው የሚያስፈልገውን ቀናት መድቤ ነው የምነሳው ወይንም እሱን በደንብ አስቤበት ነው። ለአንድ ስራ ይሄን ያክል ቀን ያስፈልገዋል ወይንም ይሄን ያክል ሰዓት ያስፈልገዋል ብዬ ከመነሻው የምነሳ ማለት ነው። እንደዛ ስለሆነ ብዙ ጊዜ የስራ ጊዜ ገደብ አላስተካክልም። በተቻለ መጠን ባለው በተቀመጠው የስራ ቀን ልክ ወይንም በዛ ጊዜ ገደብ ልክ ምንድነው ለማድረግ የምሞክረው? ስራዎችን ለመጨረስ ነው ጥረት የማደርገው ወይም ስራዎችን ለመጨረስ ነው የምሞክረው እንጂ ከዛ አልፎ ስራ ገደቦችን የስራ ጊዜዎችን ነካክቶ ማስተካከል ብዙም ጥሩ አይደለም ብዬ ስለማስብ በዋናነት። የስራ ገደብ ስራ ጊዜ ገደቦችን አላስተካክልም። ከመነሻው ወይንም መጀመሪያ ስነሳ አስቤ ለስራው የሚያስፈልገውን ጊዜ ስራ የሚያስፈልገውን ሰዓት እና ደቂቃ መድቤ ስለምነሳ በአብዛኛው ጊዜ የስራ ገደብ የስራ ጊዜ ገደብ አላስተካክልም እና ባለበት ነው ብዙዎቹን ስራዎችን ማስኬዳቸው። ለስራውም በቂ ጊዜ ከመነሻው እመድባለሁ ብዬ ስለማስብ ወይንም መድቤ ስለምነሳ ብዙ ጊዜ እንደዚህ አይነት ችግሮች አያጋጥሙኝም እንደው ከምሰራው ስራ ጋር በተያያዘ ለተማሪዎችም ቢሆን ተመሳሳይ አይነት ነገር ነው የምወስደው ተመሳሳይ ነገር ነው የምወስደው። ምንድነው? መጀመሪያ ለስራው የሚያስፈልገውን ጊዜ ይሄን ያክል ቀን ነው ብዬ ራሴ እመድባለሁ ከዛ በኋላ ያልቃል አያልቅም የሚለውን ነገር እሱን። እለካለሁኝ እሱን ከለከሁኝ በኋላ ከዛ በኋላ አንድ ቀን አልጨመርም ወይንም ምንም አይነት የስራ ጊዜ ገደብ አላስተካክልም ባለበት ሆኖ በተባለውና ባስፈላጊው ቀን እንዲያስረክቡ ነው የማደርገው። እንጂ የስራ ጊዜ ገደብ አስተካክዬ ከዛ በኋላ ስራው ደግሞ ሌላ ተጨማሪ ጫና ይዞ እንዲመጣ አላደርግም ማለት ነው። ብዙ ጊዜ ይሄን ነው ማንሳት የምፈልገው አመሰግናለሁ

አመሰግናለሁ በስልክ ገንዘብ ትልካለህ ወይ ነው የሚለው አዎ የሚገባ በስልክ ገንዘብ ልካለሁ። ለምን? አውንላይን እንደሚታወቀው ብዙ ነገራችን ከስልክ ገይተህ ያዘህ ሆኗል። በተለይ እኔም እንደምኖርበት ከተማው ላይ በጣም ትልቅ የሆነ የጥሬ በር እጥረት አለ ወይም በእጅ በር ማግኘት ትንሽ ያስቸግራል በተለይ ትልልቅ በር በሚሆንበት ሰዓት ማለት ነው። ስለዚህ በዚህ ጊዜ ምንድነው አማራጩ ሊሆን የሚችለው? በስልክ ገንዘብ መላክ ነው ለሰዎች ተለይ ቦታ ላይ ሰዎች ገንዘብ የማስተላልፈው ወይንም ገንዘብ የምትከው በስልክ ነው። ሱቆች ላይ ሱቆች ላይ ሄጄ የምፈልጋቸውን እቃዎች የምገዛበት ሰዓት ገንዘብ የማስተላልፈው በስልክ ነው። እንዲሁም ደግሞ ገበያ ቦታ ላይ ገበያ ቦታ ላይ እንጂ የምፈልገው እቃዎች ካሉን በተመሳሳይ ገንዘብ ማስተላለፉ በስልኬ ነው። እንጂ እንደበፊቱ ጥሬ ገንዘብ ወይንም ጥሬ ብር ይዞ ሄዶ ያንን ቆጥሮ መክፈል አሁን ላይ ብዙ ቦታ እየቀረ ነው። ይሄም ለብዙ ነገሮች አግዞናል ብዬ አስባለሁ። በነገራችን ላይ ለምን ከዚህ በፊት? ትልቅ ብሮችን ይዘን እንንቀሳቀስ ነበረ ከቦታ ቦታ ትልልቅ ብሮችን ይዘን እንቀሳቀስ ነበር ያ ደግሞ ምን አድርጎታል? ለሌባ ተጋላጭ እንድንሆን አድርጎን ነበር። ለሌባ ተጋላጭ እንድንሆን አድርጎ ስርቆት እንዲፈጸምብን ትልልቅ ብር ሰዎች እንዲጠፋቸው። ምክንያቶች ሊሆኑ ይችሉ ነበረ። ስለዚህ በአጠቃላይ በስልክ ገንዘብ መላኩ በጣም ቆንጆ ሀሳብ ነው። በጣም መበረታታት ያለበት ሁሉም ሰው በልመድ ያለበት ነገር ነው ብዬ ነው የማስበው። ከዛ ውጪ ደግሞ በስልክ ገንዘብ ስንል ደግሞ ጥንቃቄ ማድረግ አለብህ። አንድ ቁጥር ብንሳሳት ወይንም የአንድ ቁጥር ስህተት ካለ ከሚፈለገው ሰው ይልቅ ሌላ ቦታ ላይ ሊገባ ስለሚችል። በምንልክበት ሰዓት የምንልክበትን አካውንት ማረጋገጥ ስሙን ማረጋገጥ። ስለዚህ እነዚህን ነው የምናደርገው እንጂ በዋናነት በስልክ ገንዘብ ማስተላለፍ በጣም ቆንጆ ነው በጣም ጥሩ ነው በጣም የተሻለ ነው። ብዙ ነገሮችን ማግኘት እንችላለን ወይንም ማቅለል እንችላለን በስልክ ገንዘብ በማስተላለፋችን ምክንያት ከስርቆት ጋር በተያያዘ ምንም ችግር አይፈጠርብንም። ሁለተኛ ትልልቅ ብር ተሸክመን ከቦታ ወደ ቦታ ከአንድ ቦታ ወደ አንድ ቦታ መጓዝ እና የተለያዩ ነገሮች ተጋላጭ መሆኑን አይጠበቅብንም። ባንክ ሄደን ብር አውጥተን ወደ ገበያ መሄድ አይጠበቅብንም። ቀጥታ ስልኮቻችን ብቻ ይዘን ወደ ገበያ ሄደን የምንፈልጋቸውን እቃዎች በጣም በአጭር ጊዜ ውስጥ ገዝተን ብር አስተላልፈን ወይንም ብር ልከን መከወን ስለምንችል ማለት ነው። ይሄን ነው ማንሳት የፈለኩት።

አመሰግናለሁ ቀዝቃዛ የአየር ሁኔታ ትወዳለህ? ወይ ነው የሚለው መነሻ ሀሳቡ አዎ በጣም ሞቃት ከሚሆን ይልቅ ቀዝቃዛ የአየር ሁኔታዎችን እወዳለሁ ወይም ቀዝቃዛ የአየር ሁኔታዎችን እመርጣለሁ። እንደው እ በጣም ሞቃት የሆኑ ቦታዎችንም አይቻለሁ። በጣም ቀዝቃዛ የሆኑ ቦታዎችንም ለተወሰኑ ቀናቶች እ ኖሬ አይቻለሁኝ። ስለዚህ በጣም ሞቃታማ ከሚሆን ቀዝቃዛ አየር ሁኔታ እመርጣለሁ ይህንም ቀዝቃዛ አየር ሁኔታ ለኔ ተመራጭ ነው። ግን ደግሞ እእ ከተቻለና መሆን ከቻለ ደግሞ መካከለኛ አየር ሁኔታ። ማለት ሙቀቱም ተመጣጣኝ ቅዝቃዜውም ተመጣጣኝ የሆነበት አቦታውን ያአየ እንደዚህ አይነት የአየር ሁኔታ ያለበት ቦታ የመጀመሪያ ምርጫዬን ነው የሚሆነው። ነገር ግን ደግሞ እእ በጣም ሞቃታማ የአየር ሁኔታ ከሚኖር እእእ ይልቅ እ ለኔ ምንድነው ምርጫዩ የሚሆነው ቀዝቃዛ የአየር ሁኔታ። እእ እንዲኖርና በዛ ቀዝቃዛ የአየር ሁኔታ ስራዎችን መስራት ነው እንጂ ሙቀት ቦታ ላይ ለተወሰነ ወይንም ሞቃታማ የሆኑ የአየር ቦታዎች ላይ ሄጄ ለተወሰነ ጊዜ መስራት ለመስራት ተቸገሬ ምንም መከወን ያልቻልኩበት ሁኔታ ነበር የተፈጠረው ማለት ነው። ስለዚህ እእእ በጣም ሞቃታማ ከሚሆን ይልቅ ቀዝቃዛ የአየር ሁኔታ ተመራጭ ነው። በእኔ በኩል እእ ግን ደግሞ እም በጣም ቀዝቃዛ አየር ሁኔታ እ ብቻውን በቂ አይደለም ተመጣጣኝ ነው ሙቀቱም ያልበዛ ቅዝቃዜውም ያልበዛ የአየር ሁኔታ ደግሞ ቢሚገኝ ደግሞ ምን ይሆናል የተሻለ ነው ማለት ነው የተሻለ ነው ማለት ነው። ስለዚህ ከበጣም ከሞቃት ከሚሆነው አንፃር ነው እንጂ ቀደም ብዬ ያነሳሁትን እእ ምክንያት ያነሳሁት እእ በሌሎች እ ምክንያቶች ግን ቀዝቃዛ የአየር ሁኔታ። እእእ የማይመከርበት ወይንም የማይሆንበት ወይንም የማይመረጥበት ሁኔታ ይኖራል። በእኔ ምርጫ ግን ቀደም ብዬ ባነሳሁት ምክንያት ቀዝቃዛ የአየር ሁኔታ በጣም ከሞቃት ከመሆን ነው ልክ የተቻለ ነው ብዬ አስባለሁ ማለት ነው። አመሰግናለሁ

አመሰግናለሁ የቤት እንስሳ አለ ወይ? ነው የሚለው የቤት እንስሳ በተወሰነ ደረጃ አሉኝ ሙሉ አይነት የቤት እንስሳዎች ባይኖሩም። በአብዛኛው እነዚህ ድመት ውሻ የምንጠራችሁ አይነት የቤት እንስሳዎች አሉኝ። ለእነሱም የቤት እንስሳዎች ለተለያዩ አገልግሎቶች እጠቀምባቸዋለሁ ሁሉ። እናም ደግሞ እነዚህን የቤት እንስሳዎች በጣም ጥሩ ነው ቤትን ለመጠበቅ። ከዛት ጋር የሚኖረንን መስተጋብር ለማጠናከር በጣም ጥሩ ናቸው። ለምሳሌ እኔ ቀደም ብዬ ያነሳኋቸው ሁለት የቤት እንስሳዎች አሉኝ ቤት ውስጥ እንደኛው ድመት ነው ሁለተኛው ውሻ ነው። ውሻ እንደሚታወቀው ጠባቂ ነው ከብዙ ነገር ይጠብቀናል ቤታችን በቀንም በሌሊትም ሌባ አይገባም ወይንም ከስርቆት ይከላከልናል ማለት ነው ምንም ችግር አይፈጠርም። ያን ብቻ አይደለም። ከብዙ ነገሮች የሚከላከለና ቤታችን ሊያጠቁ የሚችሉ የተለያዩ አመሰግናለሁ። የቤት እንስሳ አለ ወይ ነው የሚለው? የቤት እንስሳ በተወሰነ ደረጃ አሉኝ ሙሉ አይነት የቤት እንስሳዎች ባይኖሩም ይከላከልልናል ማለት ነው። ስለዚህ በዚህ መልኩ ይመረጣል። ሌላኛው ደግሞ እነዚህ የቤት እንስሳዎች በአንጻራዊነት ይከላከልልናል ማለት ነው። ስለዚህ በዚህ መልኩ ይመረጣል። ሌላኛው ደግሞ እነዚህ የቤት እንስሳዎች በአንጻራዊነት አሁን ላይ የገቢ ምንጭም እየሆኑ ነው የገቢ ምንጭም እየሆኑ ነው። የምንወስደው ምን ማለቴ ነው? እነዚህም በማርባት ብቻ ምን እየተፈጠረ ነው? ትልልቅ ብሮችን ሰዎች እያገኙ ነው ትልልቅ በሮችን እያገኙ ነው። መውሰድ ምን ማለቴ ነው? በጣም ደስ ደስ የሚሉ ወይንም። ብዙ ብር እየተሸጡ ያሉበት ሁኔታ ነው ያለው ወይም የተሸጡ ያሉበት አግባብ ነው ያለው ማለት ነው። ስለዚህ የቤተነሳችን አንድም የገቢ ምንጭ ናቸው። ሌላው ደግሞ ድመት አለኝ ብያችኋለሁ ድመት ቤት ውስጥ በጣም አይጥ ለረጅም ጊዜ ያስቸገረኝ ነበረ። ይሄ አይጥም የሚያስቸግርበኝ በሚያስቸግረኝ ሰዓት ደግሞ ምንድነው የማደርገው? ለረጅም ጊዜ ተቸግሬ ነበር ድመት ነው። አዘጋጅ አዘጋጀው ድመት አዘጋጀው ከዛ በኋላ ምንድነው ያደረኩኝ? ያን ድመት ተጠቅሜ አይጦቹን እንዲበላልኝ አደረኩኝ አይነቶቼ አሁን ላይ ሰላም አግኝቼ የምኖርበት ሁኔታ ነው ያለው ማለት ነው። ስለዚህ በአጠቃላይ እነዚህ ቀድም ብዬ አነሳኋቸው ሁለት የቤት እንስሳዎች አሉኝ አንደኛው ድመት ነው። ሁለተኛ ውሻ አሉኝ እነሱን በሚገባ ይጠቀሙባቸዋል ማለት ነው። አመሰግናለሁ

አመሰግናለሁ። ምን አይነት ቦርሳ ትጠቀማለህ? ለሚለው የምጠቀመው የቦርሳ አይነት ብዙ ጊዜ ከቆዳ የተሰሩ የቦርሳይነቶችን እመርጣለሁ። አንደኛ ጥራታቸውን ጥሩ ነው ጥራታቸው ጥሩ ነው። ስንል ምንድነው? ለመጀመሪያ በውድ ዋጋ እንኳን ብንገዛችሁ? ምን ማድረግ እንችላለን? ለረጅም ጊዜ መጠቀም እንችላለን ማለት ነው። ለረጅም ጊዜ መጠቀም እንችላለን ማለቴ ምንድነው? ለተከታታይ አመታቶች መቀየር ሳይጠበቅብን እነዚህን እነዚህን ቦርሳዎች መጠቀም እንችላለን። ስለዚህ የመጀመሪያ የኔ ብርጫ የሚሆነው በዋናነት እነዚህኞቹ ቦርሳዎች ናቸው ማለት ነው። እነዚህኞቹ ቦርሳዎች ማለቴ ከቆዳ የሚሰሩ ቦርሳዎች የኔ የመጀመሪያ ምርጫዎቼ ናቸው። ከዛ በተጨማሪ ደግሞ እነሱ ካልተገኙ ከሌዘር የሚሰሩ ቦርታዎች አሉ ከቆዳ ጋር ተቀራራቢ ደረጃወይንም ጥራት ያላቸው ጥራት ያላቸው ቦርሳዎች አሉ። እነሱንም ተጠቅሜ አንደኛው ምን አደርጋለሁ ማለት ነው። ስራዎቼን እከውናለሁ ማለት ነው ስራዎቼን እከውናለሁ ማለት ነው። ስለዚህ የምትጠቀማቸው በዋናነት ሁለቱን አይነት የቦርሳ አይነቶች አንደኛ የቆዳ ከቆዳ የሚሰሩ የቦርሳ አይነቶች አሉ። ሁለተኛ ደግሞ ከሌዘር የሚሰሩ የቦርሳ አይነቶች አሉ። እነሱን ተጠቅሜ አንደኛ ኪሴ ውስጥ የሚይዛቸው ለክሲ ቦርሳዎች እጠቀምባቸዋለሁ። ሁለተኛ ደግሞ ከቦታ ቦታ ስጓዝ ከከተማ ከተማ ስጓዝ ልብሶቼን ይዤ የምንቀሳቀስባችሁ አንደኛው ከእንደዚህ አይነት የተሰሩ ቦርሳዎች ናቸው። ሌላም ደግሞ ሌላም ደግሞ ከስራ ወደ ቤት ከቤት ወደ ስራ ኮምፒውተሮችን ወይንም ላፕቶፕ ይዤ በምጓዝበት ሰዓት በጣም ደህና የሚሆነው ወይንም ጥሩ ነገር የሚሆነው እነዚህን ቦርሳዎች ሲጠቀም ነው። እነዚህን ቦርሳዎች በመጠቀሜ ምን ምን ሆኗል ማለት ነው። ከቦርሳ ላፕቶፔንም ከተለያዩ ጉዳቶች መከላከል እችያለሁ ብዬ መናገር እችላለሁ። ስለዚህ የምወዳቸው አይነት የቦርሳ አይነቶች ቀደም ብዬ እንዳነሳኋቸው በመጀመሪያ ደረጃ ምርጫ የሚሆኑት ከቆዳ የተሰሩ ቦርሳዎች ናቸው። ከዛ በመቀጠል ወይንም በሁለተኛ ደረጃ ደግሞ የምመርጣቸው አይነት የቦርሳ አይነቶች ከሌዘር የተሰሩ የቦርሳ አይነቶች ደግሞ ሁለተኛ ምርጫዎቼ ናቸው ማለት ነው። አመሰግናለሁ በዚህ ድርሰ ጉዳይ ዙሪያ ይሄን ነው ማለት የፈለኩት

አመሰግናለሁ ምን አይነት መሳሪያዎች ትጠቀማለህ ነው የሚለው? የተለያዩ አይነት መሳሪያዎችን እጠቀማለሁ። ለቤት ውስጥ የሚያገለግሉ መሳሪያዎች ይኖራሉ ቢሮ ውስጥ የምጠቀምባቸው የተለያዩ አይነት መሳሪያዎች አሉ። ለምሳሌ ቢሮ ውስጥ የተለያዩ መስመሪያዎችን ማንሳት እንችላለን። ለጽፈት አገልግሎት የምጠቀምባቸው ወረቀቶች አሉ እስክሪብቶች አሉ። ቢሮ ውስጥ የምትጠቀምባቸው ጠረጴዛዎች አሉ ወንበሮች አሉ እነዚህ አንድ ቢሮ ውስጥ የምጠቀምባቸው መሳሪያዎች ናቸው። ከዚህ በተጨማሪ ደግሞ ሌሎች አይነት መሳሪያዎችም አሉ ለምሳሌ ከወንበሮች የተለያዩ ወረቀት የምናትብባቸው ፕሪንተሮች አሉ እንዚህንና መሰል መሳሪያዎችን እጠቀማለሁ። ቤት ውስጥ በሚሄድበት ሰዓት ደግሞ የተለያዩ አይነት መሳሪያዎችን እጠቀማለሁ ለምሳሌ በኤሌክትሪክ ሀይል የሚሰሩ ምጣድ አለ እንጀራ መጋገሪያ ምጣድ አለ አንዱ መሳሪያ ነው። ሁለተኛ ምግብ የምሰራበት ወይንም ወጥ የምሰራበት ስቶቮች አሉ እነሱም አንድ መሳሪያዎች ናቸው ለተለያየ ሳይዝ እና የተለያየ መጠን የተለያየ አቅም ያላቸው ማለት ነው። ሌላኛው ደግሞ እንደ መሳሪያ የምንቆጥረው ቤት ውስጥ ለጁስ መፍጫ የምንጠቀምባቸው የተለያዩ አይነት ጁስ መፍጫዎች አሉ። ቡና ሻይ የምናፈለባቸው እቃዎች አሉ እነሱም አንደኛዎቹ መሳሪያዎች ናቸው። እንዲሁም ደግሞ ልብሶቻችን ምንተኩስባቸው የተለያዩ አይነት የልብስ መተኮሻ መሳሪያዎች ይኖራሉ። ይሄን ብቻ አይደለም ሌሎችንም ማንሳት እንችላለን ለምሳሌ ፀጉራችን ቤት ውስጥ መቆረጥ ስንፈልግ ወይንም ቤት ውስጥ ራሳችንን ማስተካከል ስንፈልግም በተመሳሳይ የተለያየ ደረጃ እና የተለያየ ጥራት ያላቸው የፀጉር ቤት መሳሪያዎች አሉ የፀጉር ቤት መሳሪያዎች አሉ። ስለዚህ እነዚህን መሳሪያዎች ቤት ውስጥም ይሁን ከቤት ውጪም ደግሞ ቀደም ብዬ ያነሳኋቸው ለስራ ለስራ አላማ ከቤት ውጪ የምንጠቀምባቸው ደግሞ ቀደም ብዬ ያነሳኋቸው አሉ ቤት ውስጥ የምንጠቀምባቸው ደግሞ ለስራ አገልግሎት የሚውሉ የተለያዩ መሳሪያዎች አሉ ማለት ነው። በአጠቃላይ ይሄን ነው ማንሳት የፈለጉት ምን አይነት መሳሪያዎች ትጠቀማለህ በሚለው ርዕሰ ጉዳይ ዙሪያ ማለት ነው።

ይቅርታ መጠየቅ ቀላል ነው ወይ? የውይይቱ መነሻ ሀሳብ። ይቅርታ መጠየቅ እንደ ሰው ባህሪ ይለያያል ብዬ ነው የማስበው። ለአንዳንድ ሰው ቀላል ነው። ለምሳሌ እኔ ጥፋተኛ ሆኜም ልሁን ጥፋተኛ ሳልሆን ይቅርታ መጠየቅን ከሚፈልጉ ወይንም ይቅርታ ከሚጠይቁ ሰዎች መካከል ነኝ ብዬ መናገር እችላለሁ። ግን አብዛኛው ሰው ይቅርታ መጠየቅ አይፈልግም። ጥፋተኛ ሆኖ እንኳን ጥፋተኛ እንደሆነ እያወቀ ወይንም ጥፋተኛ ሆኖ እንኳን ይቅርታ መጠየቅ የሚፈልግ ሰው የለም። ያኛው ሰው ይቅርታ እንዲጠይቀው ነው የሚፈልገው በዋናነት ማለት ነው። ስለዚህ ይቅርታ መጠየቅ እንደ ሰው ባህሪ ነው። ቀላል የሚሆንለት ሰው አለ። በዛ ልምድ ውስጥ ያደረገ ይቅርታ በመጠየቅ ወይንም ይቅርታን እንደባህል የወሰደ ማህበረሰብ ካለ እዛ ማህበረሰብ ውስጥ ያደገ ሰው ካለ ይቅርታ መጠየቅ ቀላል ነው የሚሆነው። በተቃራኒው ደግሞ ይቅርታን መጠየቅ እንደ ሽንፈት የሚቆጥር ማህበረሰብ ውስጥ ያደገ ሰው ካለ ደግሞ ምንድነው የሚሆነው ማለት ነው ይቅርታ መጠየቅ ለሱ በጣም ከባድ ነው የሚሆነው። ሌላ ትልቅ ስራ ብንሰጠው ይሻላል። ይቅርታ ጠይቅ ከምንለው ማለት ነው። ስለዚህ በአጠቃላይ ይቅርታ መጠየቅ እንደ እኔ እንደማስበው ከሆነ ቀላል ነው። ምክንያቱም ይቅርታ በመጠየቃችን ምንም የምናጣው ነገር አይኖርም፣ ምንም የሚቀርብን ነገር አይኖርም። ይቅርታ በመጠየቃችን ግን የምናገኛቸው ብዙ ነገሮች ይኖራሉ። በመካከላችን ያለውን ግንኙነት ማጠንከር እንችላለን፣ ያንን ሰው ጥፋተኛ እንኳን ሆነን ካልሆነ ይቅርታ የምንጠይቀው ያንን ሰው ምን ማድረግ እንችላለን ማለት ነው? ሀሳቡን መመለስ ወይንም ወደ ትክክለኛው መንገድ እንዲገባ ማድረግ እንችላለን ማለት ነው። ስለዚህ በአጠቃላይ ይቅርታ መጠየቅ እንደ እንደ እንደ ሰው ባህሪ ነው እንጂ በጣም ቀላል ነገር ነው። ሁሉም ሰው ተግባራዊ ቢያደርገውም በጣም ጥሩ ነው ብዬ አስባለሁኝ። ለምን? ይቅርታ በመጠየቃችን ምንም አይነት ጉዳት አይደርስብንም፣ ምንም አይነት የሚጎድልብን ነገር ስለሌለ በአጠቃላይ ይቅርታ መጠየቅ እንደኔ እንደማስበው ቀላል ነው። ግን ደግሞ ለወንዱም ሰው ቀላል ነው ማለት ላይሆን ይችላል። እንደ ሰውየው ባህሪ፣ እንደ ሰውየው አመለካከት፣ እንደ ሰውየው የአስተዳደግ ሁኔታ፣ እንደ ሰውየው እንዳደገበት የአካባቢ ማህበረሰብ እነዚህ ሁሉ በአጠቃላይ ተደምረው ይቅርታ መጠየቅ ቀላል እንዲሆን የሚያደርጉና እንዳያደርጉ ናቸው ማለት ነው። አመሰግናለሁ።

አመሰግናለሁ በብእር ወይስ በእርሳስ ትጥፋለህ? ብዙ ጊዜ በብእር ነው የምጽፈው በብእር ነው የምንጽፈው ብዙ ስራዎችን ወይንም ብዙ ነገሮችን የምንከውነው በበር ነው። ስለዚህ በበር መጽሐፍ ነው የምወደው። ከእርሳስ ይልቅ ማለት ነው። ለምንድን? እርሳስ ከሆነ በቀላሉ ሊጠፋ ይችላል ስለዚህ የትኛውም ሰው። የምንፈልጋቸውን ነገሮች። ምን ማድረግ ይችላል ማለት ነው በቀላሉ ማጥፋት የሚችልበት ሁኔታ ይኖራል ማለት ነው። ነገር ግን ደግሞ በእርሳስ መጽሐፉም የራሱ የሆነ ጥቅሙት ይኖሩታል። ለምሳሌ ስህተቶች ካሉና። እንዴት? ማጥፋት እንዳለብን ወይም በቀላሉ ማጥፋት የምንፈልግ ከሆነ ምን ማድረግ ይኖርብናል? እርሳስ መጠቀም አስፈላጊ ነው የሚሆነው። በተለይ በተለይ ስዕሉ ስዕል በምን ስልበት ሰዓት ስዕል በምን ስልበት ገሰት ልጆችን በምናስጠናበት ሰዓት የተሻለ የሚሆነው የሚመረቀው። እርሳሶችን መጠቀም ነው ከበሬ ላይ ግን በአብዛኛው የምጠቀመው ወይም በአብዛኛው ጽሁፎች የምጽፈው በብሩ ነው። ለምን አሁን ላይ ያለውበት ደረጃ። ከርሳስ ይልቅ በብእር መጽሐፍ የሚያስገድድበት ሁኔታ ነው። ያለው ወይንም ብእር በብእር እንዲጽፍ የሚፈልግ ሁኔታ ስለሚያጋጥመኝ ከምሰራው ስራ እኮ አየን በተለያየ ነገሮችን አንስቼ ማለት ነው። ስለዚህ በአጠቃላይ ከ ከእርሳስ ይልቅ በብር በብእር መጽሐፍ የኔ ምርጫዬ ነው የሚሆነው በብእር መጻሐፍ። ያልተወለደ ጥቅሞች አሉት ቀደም ብዬ እንዳመሰሰሁት የትኛውም ሰው መጥቶ የጻፍነውን ጽሁፍ ያጠፋብን አይችልም። ወረቀቱ ወይንም የጻፍንበት ነገር ካልጠፋ በስተቀር። የትኛውም ሰው ወረቀቱ እያለ ሊያጠፋብን አይችልም ማለት ነው። ተገኝተህ በርስራስ ትንጽፍ ህፃናትን የሚሆን ትልልቅ ሰዎች ህፃን ነው ጽሁፍ እነሱ የማይፈልጉት አይነት ጽሁፍ ከሆነ። ምን ያደርጋሉ ማለት ነው? በቀላሉ እንዲጠፋ ያደርጋሉ። ያጠፉብናል ማለት ነው። ለዚህ በእነዚህ ቀደም ብዬ ባነሳኋቸው ምክንያቶች። ወይንም ቀደም ብዬ አነሳኋቸው በሁለቱም ምክንያቶች። በእርሳስ ከመጽሐፍ ይልቅ በብእር መጽሐፍ የኔ ተቀዳሚ እና የኔ ዋና ምርጫ ነው ማለት ነው። በተለይ አሁን እንዳለሁበት ደረጃውን እንዳለሁበት ኢንስታዶሪያ በብእር መጽሐፍ ስለሚያስገድደኝ ማለት ነው። በአጠቃላይ አመሰግናለሁ።

በዶቄ መፍጨት ትችላለህ ወይ የሚለው የውይይት መነሻ ሀሳብ? እውነት ለመናገር። መፍጨት አልችልም በዶቄ መፍጨት አልችልም። ለምን? እሱ በራሱ የሚፈልገው ክህሎት አለ የሚፈልገው ችሎት አለ የሚፈልገው ልምድ አለ። ስለዚህ በዶቄ መፍጨት ሙሉ በሙሉ አልችልም ብዬ መናገር እችላለሁ። በነገራችን ላይ ቀላል ስራም አይደለም። አንደኛ በጣም አድካሚ ስራ ነው። ሁለተኛ አሰልቺም ስራ ነው አሰልቺም ሰራስሩ ምንም ትዕግስት ይፈልጋል። ጉልበትም ይፈልጋል ጉልበትም ይፈልጋል እንደዚህ አይነት የበዶቄ መፍጨት የምናከናውን ከሆነ በዋናነት ምን ይፈልጋሉ? በዋናነት በደንብ ጥንካሬ ጠንካራ መሆን ይፈልጋሉ ወይንም ጠንካራ ሰው መሆንን ይፈልጋሉ ማለት ነው። ስለዚህ በዋናነት በዱቄ መፍጨት ብዙ ጊዜ አልችልም ሙሉ በሙሉ አልችልም ማለት እችላለሁ። ግን ብማር እንዴት መፍጨት እንደሚቻል እንዴት ማድረግ እንደሚቻል በውቀት በጣም ዘዴውን በጣም ደስ ይለኛል። ለምን ምናልባት ሁሌም አሁን ባለንበት ነገር ላንቀጥል እንችላለን የከፉ ነገሮች ቢኖሩና መጥፎ ነገሮች ቢመጡ። በዶቄ መፍጨት የምንገደድበት ሁኔታ ቢኖር። አሁን ላይ ካልለመድንና ካልቻልን ምን ሊፈጠር ነው ማለት ነው። ነገ ጠዋት እንሞክር ወይንም ነገ ጠዋት በዱቄ እንፍጭ ቢንል የምንቸገርበት አግባብ ነው ያለ ማለት ነው። ስለዚህ በአንጻረዊነት በዶቄ መፍጨት። አሁን ላይ አልችልም ግን ወደፊት ወደፊት የሚያስተምረኝ ሰው ባገኝ በተለይ ማስተማር ማለት በ ዝም ብሎ በወሬ ሳይሆን በተግባር በተግባር የሚፈጭበት ቦታ ላይ ወስዶ ይሄ እንደዚህ ሲሆን እንደዚህ እንደዚህ ማድረግ አለብን እንደዚህ እንደዚህ ብልሽቶች ሲያጋጥሙን ደግሞ በዚህ መልኩ ማስተካከል አለብን። በተግባር የተደገፈ በተግባር የተደገፈ የሚያስተምረኝ ሰው ካገኘው በጣም ነው የምፈልገው ወይንም በጣም ነው የምወደው እንደዛ ባገኝ ማለት ነው። ነገር ግን አሁን ላይ ባለው ሁኔታ ወይንም አሁን ባለሁበት ደረጃ በዶቄ መፍጨት አልችልም ወይንም በዶቄ መፍጨት እንዴት እንደሆነ እንኳን አላውቅም። እንዴት ተደርጎ ምን ምን እንደሚያስፈልግ ምን ምን ግብአቶች እንደሚያስፈልጉ ለመፍጨት ምን እንደሚያስፈልግ እንኳን አላውቅም። አድካሚ መሆኑን እና በጣም ትዕግስት የሚጠይቅ አሰልች ስራ መሆኑ እና በጣም የተከበረ ሙያ መሆኑን ነው። በዋናነት መቅ ወይንም እንደዚህ አይነት ስራ የሚሰሩ ሰዎችን ማለት ነው አመሰግናለሁ

የስልክ ካሜራ ትጠቀማለህ ወይ? ነው የሚለው አዎ በዋናነት የስልክ ካሜራዎችን እጠቀማለሁ የስልክ ካሜራዎችን ለተለያየ አገልግሎት እጠቀማለሁ። ፎቶ ለማንሳት አንደኛው። የተለያየ ቦታዎች ላይ በሚሄድበት ሰዓት ፎቶ ለመነሳት አንደኛው የስልክ ካሜራዎችን እጠቀማለሁ ማለትም የዛን ቦታ ማስታወሻ ለመያዝ። ሁለተኛው ደግሞ የምጎበኛቸው ታሪካዊ ቦታዎች ሲኖሩ እነዛን ታሪካዊ ቦታዎች ከእኔም አልፎ ለሰዎች ለማሳየት እና ለመሰል አገልግሎቶች ምን አደርጋለሁኝ እነዚህን ነገሮች እከውናለሁ ማለት ነው። ስለዚህ በአጠቃላይ የስልክ ካሜራ ለተለያዩ አገልግሎቶች ወይንም ለተለያዩ ጥቅሞች እጠቀማለሁ። ከ ፎቶ ማንሳት ጀምሬ ማስረጃዎችን ለመያዝ ወይንም ማስረጃዎችን ማስታወሻዎችን ለመያዝ የስልክ ካሜራዎችን እጠቀማለሁ ማለት ነው። አመሰግናለሁ

አመሰግናለሁ ምን ያህል ጊዜ ወደ ገበያ ትሄዳለህ የሚለው የውይይት መነሻ ሀሳብ? ብዙ ጊዜ ገበያ የሚሄደው በሳምንት አንድ ቀን ነው። ያ ማለት መቼ ነው? የሳምንቱ የመጀመሪያ ቀን ቅዳሜ የሚባለው ቀን ነው። ቅዳሜን የመረጥኩበት የተለያዩ ምክንያቶች አሉኝ አንደኛው ቅዳሜ የእረፍት ቀኔ ነው ከስራ ነፃ የምሆንበት ቀን ነው። ሁለተኛው ደግሞ ቅዳሜ ለምን ወደ ገበያ እንደሚሄድ። በመጀመሪያ ደረጃ ቅዳሜ ሁሉም ሰው የሚገኝበት ነው ያ ማለት ደጋዴው የተለያዩ እቃዎችን ይዞ ከተለያየ ቦታ አስመጥቶ ወደ ገበያው የሚመጣበት ወቅት ነው። ሁለተኛም ደግሞ ከዚህ ውጪ ደግሞ ምንድነው? የሚሆነው አርሶ አደሩ አርሶ አደሩ በጓሮ ያመረተውን የተለያየ ጥሬቃ ወይንም የተለያየ ምርት ይዞ ወደ ገበያ የሚመጣበት ቀን ነው ማለት ነው። ስለዚህ ቅዳሜ ቀን በዋናነት እኔ ወደምኖርበት አካባቢ ላይ ወይንም እኔ የምኖርበት ከተማ ላይ በጣም ሰፊ የገበያ እንቅስቃሴ ነው ያለው። ሰዎች ብዙ ነገሮችን ወደ ገበያ ይዘው ይመጣሉ አርሶ አደሩ በሰፊው ምርቱን ይዞ ይመጣል። ነጋዴውን በተመሳሳይ ነጋዴውን በተመሳሳይ አዳዲስ ምርቶችን ከተለያየ ቦታ ይዞ ስለሚመጣ ቅዳሜ የተመራጭ ቀን ነው። ቅዳሜ ቅዳሜ አርሶ አደሩ ማዳዲስ ምርት ይዞ ሲመጣ ከማታው በዛ ላይ ነጋዴውም አዳዲስ ምርት ከተለያዩ ወይ የቦታ ውስጥ ለሚመጣ በዋናነት በተመጣጣኝ ዋጋ የምፈልገውን እቃ ማግኘት እንችላለን ተመጣጣኝ በሆነ ዋጋ የምፈልገውን እቃዎች ማግኘት እንችላለን። ያን ብቻ አይደለም። በተመጣጣኝ ዋጋ ከማግኘት በተጨማሪ ደግሞ ምን እናገኛለን? ንጹህ የሆኑ ምርቶችን ማግኘት እንችላለን። ንጹህ የሆኑ ምርቶችን ማለት ምንም ነገር ያልተቀላቀለባቸው አሁን ካርሶ አደሩ ቀጥታ ካርሶ አደሩ ቀጥታ ወደ ገብያ የሚመጡ የተለያዩ አይነት ምርቶችን ወይንም የተለያዩ አይነት ነገሮችን በጣም በተመጣጣን ዋጋ ጥራቱን በጠበቀ ሁኔታ ወይንም ደግሞ ጥራቱ የተጠበቀ ምርት ማግኘት እንችላለን ማለት ነው። ስለዚህ ብዙ ጊዜ ወደ ገበያ የሚሄደው በሳምንት አንድ ቀኑ ያም በብዛት ቅዳሜ ቀን ነው የሚሆነው ማለት ነው። ቅዳሜ የምፈልጋቸውን እከውናለሁ። አመሰግናለሁ

አመሰግናለሁ ቅመማ ቅመም የበዛበት ምግብ ትወዳለህ ወይ ነው? ብዙ ጊዜ በጣም ቅመማ ቅመም የሚበዛበት ምግብ ምርጫ አይደለም። ማለት በተወሰነ ደረጃ ቅመም መኖር አለበት ይሄ ምንም የሚካድ ሀቅ አይደለም። ነገር ግን ደግሞ ዝም ብሎ ከሚያስፈልገው በላይ ቅመም መኖር የለበትም። ለምሳሌ የሚያስፈልጉ መሰረታዊ ቅመሞች አሉ። አንዱ ወይም አንድ ምግብ ስንሰራ ሽንኩርት ያስፈልጋል ነጭ ሽንኩርት ቀይ ሽንኩርት ማጥዐፈጫ ቲማቲ ካሮት ያስፈልጋል ከዛ ውጪ ግን በጣም የተጋነኑ ቅመማ ቅመሞች አሉ። የምግቡን ጣዕም በትልቁ የሚቀይሩ ማለት ነው የምግቡን ጣዕም በትልቁ የሚቀይሩ አይነት የተለያየ ቅመማ ቅመም የበዛባቸው ምግቦች ይሰራሉ ስለዚህ በተቻለ መጠን እንደዚህ አይነት ምግቦች የኔን ምርጫ አይደሉም። ግን ደግሞ የተወሰኑ ቅመማ ቅመሞች ኖሮውበት ጣፋጭ በሆነ ሁኔታ ወይንም ጥፍጥ ባለ መንገድ ወይንም ጥፍጥ ባለ መልኩ የተሰሩ ምግቦች የኔ ምርጫዎች ናቸው። ስለዚህ በጣም የተጋነነ ቅመማ ቅመም የበዛበት ለመለየት የሚከብድ ምናልባት አንዳንድ ወጦች ላይ ብዙ አይነት ቅመም ይጨማመርና የትኛውን ቅመም እንደሆነ የትኛውን ጣዕም ለመለየት እንኳን የሚከብድበት ሁኔታ ነው ያለው የቅመሞቹ ብዛት የቅመሞቹ ቁጥር ብዙ ከመሆኑ የተነሳ ማለት ነው። ስለዚህ እንደዚህ በሚሆንበት ሰዓት በአንደኛው የቅመሞቹን ጣዕም በቀላሉ መረዳት አንችልም ወይንም እንቸገራለን ሁለተኛም ደግሞ ጣእማቸውንም አናቀውም። ስለዚህ ግራ ተጋብተን ነው የምንቀረው ስለዚህ በተቻለ መጠን እኔ የምመኘው ወይንም እኔ የምወደው አይነት ምግብ ምንድነው? የተወሰኑ መቅረት የሌለባቸው ወጡን አንድ ምግብ ሊያጣፍጡ የሚችሉ ቅመማ ቅመሞች ይኖራሉ እነሱ መኖር አለባቸው። እነዛ ቅመማ ቅመሞች ኑረው እነዛን ቅመማ ቅመሞች ደግሞ ምን ማድረግ ነው? የምንሰራው ምግብ ጣፋጭ በሆነ ሁኔታ ጣፋጭ በሆነ ሁኔታ ጣፋጩ እንዲታወቅ አድርጎ ጣዕማቸው እንዲለይ አድርጎ መስራት ቆንጆ ነው ብዬ አስባለሁ። እንጂ የቅመሙን ቁጥር ባበዛነው ቁጥር የቅመሙ መጠን በበዛ ቁጥር የምግቡን ጣዕም ሳናውቀው የቅመሞቹን የጥራት ደረጃ ሳናውቅ ምን ይፈጠራል ማለት ነው። ምግቡን ለመመገብ አስቸጋሪ ስለሚያደርግብን በዋናነት በጣም ቅመማቅመም የበዛበት ምግብ ምርጫዬ አይደለም

ማታ በምን ሰዓት ትመገባለህ የሚለው የውይይቱ መነሻ ሀሳብ? ማታ የምመገበው እንደዛ ከመተኛ እስቲ አንድ ሰዓት ከአንድ ሰዓት ተኩል በፊት ነው። ብዙ ጊዜ የምተኛው አራት ሰዓት አራት ሰዓት ተኩል ባሉት ጊዜ እህቶች ውስጥ ነው ስለዚህ መመገበው ሶስት ሰዓት አካባቢ ነው ማለት ነው። እራት የምበላው ወይንም የማታ መመገብ በሰአት ሶስት ሰዓት አካባቢ ነው። ከዛ በኋላ እንቅልፍ እስከምተኛበት ድረስ የአንድ ሰዓት ወይንም የአንድ ሰዓት ተኩል ጊዜ ይኖራል በመሃል ማለት ነው። እራት በምበላበት ጊዜ ናዊን ምግብ በምመገብበት ሰዓት እና በምተኛበት ሰዓት ይሄ በሚሆንበት ሰዓት ምን ይኖራል ማለት ነው? አንደኛ ምግቡ ሳይከብደኝ ነው የምታኘው ማለት ነው። ወይንም እንቅልፌ ላይ ምንም አይነት ተጽዕኖ አያሳድርብኝም ማለት ነው። ለምን ጊዜ ሰጥቼዋለሁ ጊዜ ሰጥቼዋለሁ የተወሰነ እንቅስቃሴ እንዲያደርግ ማለት ነው። ስለዚህ ብዙ ብዙ ጊዜ ማታ መገብበት ሰዓት ከሶስት ሰዓት እስከ ሶስት ሰዓት ተኩል ባለው ጊዜ ውስጥ የኔ የእራት ሰዓቴ ነው ወይንም እራት የምበላበት ጊዜ ነው ማለት ነው። በአጠቃላይ ከዚህ በፊት በጣም ልተኛ አስር ደቂቃ ሲቀር አምስት ደቂቃ ሲቀር በላ ነበር። እራት ወይንም የማታ ሰዓት ላይ እዛ ምንድነው? የተፈጠረው ጨጓሬ እየከበደኝ ጨጓሬ ለመፍጨት እየተቸገረ በጣም የሚረብሽ አይነት እና እንቅልፌ እንቅልፌን የሚረብሽ አይነት ስሜት ይሰማኝ ነበር። ለዚህ ምንድነው? ብዬ ዝም ብዬ ራሴን ስፈትሽ ምንድነው ያገኘሁት? አንደኛ እራት ቶሎ በልቼ ቶሎ እውነተኛ አስማ ስለዚህ ይሄን ለመከላከል አንደኛ ያደረኩት እርምጃ ምንድነው? ቀድሜ መብላት የራስ ሰአቴን እንቅልፍ ሰዓቴ ከመድረሱ በፊት ቀድሜ እመገባለሁ ቀድሜ ከተመገብኩ ደግሞ ያለምንም ችግር ጨጓራዬ ሳይከብደው የመፍጨት ሂደቱን የመፍጨት ፕሮግራሙን አካሂዶ ምን ማድረግ እችላለሁ ማለት ነው። መመገብ እችላለሁ ምግቤንም በምፈልገው ሰዓት እንቅልፌንም ሳልረብሽ መተኛት እችላለሁ። ጨጓራዬንም ሳያመኝ ለቀጣዮቹ ስራዎች ንቁ ሁኜ ንቁ ሁኜ የምንነሳበት ሁኔታ ስለሚኖር ከሶስት ሰዓት እስከ ሶስት ሰዓት ተኩል ባለው ሰዓት ብዙ ጊዜ እራት የምንመገበው ማለት ነው።

በምን ትመገባለህ ነው? የሚለው የውይይቱ መነሻ ሀሳብ። ብዙ ጊዜ የምመገበው በሳሀን ወይንም በእኛ አጠራር ከፕላስቲክ የሚሰሩ ሳህኖች አሉ። በዋናነት እሱን በእነሱ ነው የምመገበው። እነሱን በደንብ ነጸናቸው የተጠበቁ ወይንም በደንብ ንጹህ የሆኑ ሳህኖችን እወስዳለሁ። ከዛ በኋላ መግቢን እዛ ሳህን ላይ ንጹህ ከሆነው ሰሃን ላይ እጨምራለሁ። ብዙ ጊዜ ኢትዮጵያውያኖች የምንበላው እንደሚታወቀው እንጀራና ከእንጀራ ጋር በተያያዘ ያለ ምግብ ወይንም እንጀራ በወጥ በተለያየ አይነት ወጦች ነው የምንመገበው። እንደዚህ በሚሆንበት ሳዓት በእጄ በእጄ እመገባለሁ እጄን ተደግሜ እንጀራውንም ወጡንም አንድ ላይ አድፍጌ የምመገብበት ሁኔታ ይኖራል ማለት ነው። ከዚህ ውጪ ደግሞ በእጅ ለመመገብ የሚያስቸግሩ ምግቦች ይኖራሉ። ለምሳሌ መኮረኒ ሩዝ ፓስታ አይነት ምግቦች ይኖራሉ። እነዚህን ምግቦች በእጃችን መብላት ልንቸገር እንችላለን። ስለዚህ ምንድነው የማደርገው በዋናነት በሹካዎችን ማንኪያዎችን እጠቀማለሁ። እነዚህን ሹካዎች እና ማንኪያዎችን ተጠቅሜ ምንድነው የማደርገው እነዚህን ምግቦች እመገባለሁ ማለት ነው። ስለዚህ በሁለት መንገድ እመገባለሁ የመጀመሪያው ያዘጋጀሁትን ምግብ ሳህን ላይ እጨምራለሁ። እንጀራ እና እንጀራ ከእንጀራ ጋር የተያዙ ምግቦች ወይንም እንጀራ በወጥ አይነት ምግቦች ከሁሉ የምመገበው በእጄ ነው የሚሆነው ማለት ነው። ነገር ግን ደግሞ ከእንጀራ ውጪ የሆኑ ቀደም ሲል ያነሳኋቸው ምግቦች ከሆኑ ደግሞ ምግቦቹን አበስላለሁ ምግቦቹን ካበሰልኩ በኋላ የምመገብበት ከፕላስቲክ የተሰራ ሰሃት ላይ እጨምራለሁ። እሱን ከጨመርኩኝ በኋላ ምንድነው? የማደርገው እንደየ አይነቱ መኮረዲ ከሆነ ብዙ ጊዜ ሹካዎችን እጠቀማለሁ። ፓስታ ከሆነም ብዙ ጊዜ ሹካዎችን እጠቀማለሁ። ሩዝ ሩዝ አይነት ቅንጨ አይነት ምግቦች ከሆኑ ደግሞ ምን? እጠቀማለሁ ማንቻዎችን ተጠቅሜ እና ምግቤን እመገባለሁ ማለት ነው። ስለዚህ በሁለት መልኩ የመጀመሪያው በጄ ሁለተኛው ደግሞ ሹካዎችን ማንካዎችን ተጠቅሜ ምግቢን አሁን ባነሳኋቸው መልኩ እመገባለሁ ማለት ነው። አመሰግናለሁ።

ስንት ኢሜል ትልካለህ ነው የሚለው? ብዙ ጊዜ መረጃዎችን በኢሜል እለዋወጣለሁ በኢሜል እለዋወጣለሁ ስል ምንድነው የተለያዩ መረጃዎችን አገኛለሁ የተለያዩ መረጃዎችን እልካለሁ በኢሜል። ምናልባት በቀን ውስጥ እንደው በአማካይ አማካይ ብናስበው ከስምንት እስከ አስር ኢሜል ድረስ እለዋወጣለሁ በቀን ውስጥ ወይንም ከስምንት እስከ አስር ኢሜል እልካለሁ። አንዳንድ ቀናቶች ላይ በጣም ረጅም ኢሜሎችን እላላካለሁ ለምሳሌ አንዳንድ ቀናቶች ላይ እስከ ምናልባት ስልሳ ሰባት ኢሜሎችን ወደተለያየ ሰው መልክበት አጋጣሚ ሊፈጠር ይችላል እንደየ ቀኑ ወይም እንደ አለኝ የስራ ሁኔታው ከስድሳ እስከ ሰባ ኢሜሎችን ወደ ሰዎች እልካለሁ ከሰዎችም የምቀበልበት ሁኔታ ይኖራል። አንዳንድ ቀናቶች ላይ ደግሞ ምናልባት ኢሜል አንድ ሁለት ኢሜሎችን የምላላክበት ወይንም የምልክበት ወይንም የምቀበልበት ከዛ ውጪ ደግሞ አንዳንድ ቀናቶች ላይ ምናልባት የማያስፈልገኝ ጊዜ ላይ ደግሞ ኢሜል የማልክበትም ማልቀበልባቸውም ጊዜዎች ይኖራሉ ማለት ነው። ግን እነዚህን ወስደን እንደ አቬሬጅ ስንይዛቸው በአብዛኛው ጊዜ ላይ ግን ከስምንት እስከ አስር ከስምንት እስከ አስር በአማካይ ኢሜሎችን ከሰዎች ጋር እላላካለሁ። መልእክት እለዋወጣለሁ ለምን ከስራ ጋር የተያያዙ መረጃዎች የሚደርሱኝ በዚህ ነው። ያ ማለት ወደፊት የሚካሄዱ ስራዎች ካሉ ወደፊት የሚካሄዱ ነገሮች ካሉ ኢሜል ነው የሚላክልን ኢሜል አለን የጋራ ኢሜል አለን እዛ ኢሜል ላይ እናረጋግጣለን እንዲሁም ደግሞ በየግለሰቡ የግለሰቡ ኢሜል ይላክልናል። ስለዚህ መረጃዎችን እዛ ላይ እናገኛለን ማለት ነው። ከዛ ደግሞ አዳዲስ መጠየቅ የምንፈልጋቸው ጥያቄዎች ሲኖሩ ደግሞ ለተለያዩ ሰዎች ጥያቄዎቹን አልካለሁ ለሚፈለገው ሰው እነዛ ሰዎችም የሚመለከታቸውን ነገሮች ስለሆኑ የምልከው እነዛ ሰዎችም መልስ የሚሰጡኝ በኢሜል ስለሚሆን ከስራ ጋር በተያያዘ ብቻ ሳይሆን አዲስ ነገሮችን ማወቅ የምፈልጋቸው ነገሮችን መጠየቅ የምፈልጋቸው ነገሮች ሲኖሩ ለሰዎች ኢሜል አደርጋለሁ መልስም በኢሜል እቀበላለሁ ማለት ነው። ስለዚህ በቀን ውስጥ ከስምንት እስከ አስር በአማካይ ኢሜሎችን እልካለሁ ማለት ነው። አመሰግናለሁ

የስራ ስነምግባር ታከብራለህ አወ በሚገባ ነው የማከብረው መቅደም አለበት ብዬ የማስበው እሱን ነው በነገራችን ላይ አንድ ሰው ስራ ከመስራቱ በፊት የትኛውንም ስራ ከመስራቱ በፊት ማድረግ ያለበት በእኔ ግምት የስራ ስነምግባር ማክበር አለበት ወይንም ስራውን ማክበር አለብን እያንዳንዱ ሙያ እንደሚታወቀው የየራሱ የሆነ የሙያ ስነ ምግባር አለው ወደ ህክምና ስንሄድ የህክምና የሙያ ስነምግባር አለ ወደ መምህርነት ስንሄድ የመምህርነት የራሱ የሙያ ምግባር አለ ወደ ባንኮች ጋር ስንሄድ የባንኮች የስራ ስነ ምግባር አለ ስለዚህ እንደየምንሰራው ስራ ባህሪ ወይንም እንደየምንሰራው የስራ ሁኔታ የተለያዩ አይነት የስራ ስነምግባሮች አሉ። ስለዚህ የአንድ ሰው የአንድ ሰራተኛ ስራውን ከመስራቱ በፊት የሚቀርበው ብዬ የማስበው በኔ ግምት የስራ ስነምግባር ማክባር ነው የስራ ስነምግባሩን ካከበረ ከዛ በኋላ ያለው ነገር ስራውን መስራት እኔ ሁለተኛ ነው ብዬ ነው የማስበው ለምንድነው ሁለተኛ ነው ብዬ የማስበው አንድ ሰው በስነ ምግባሩ ጥሩ ከሆነ ሙያው የሚጠበቅበትን አለባበስ ከለበሰ ሙያው የሚፈልገውን ስነምግባር ከተላበሰ የስራ ስነ ምንባሩን የሚከተል ከሆነ በአጠቃላይ ምንድነው ማለት ነው ያ ሰው የስራ ምግባሩን አክብሯል ማለት ከዛ በኋላ ስራዎችን ቀስ በቀስ እንደው ስራውን እንኳን በደንብ ባይችለው በስነ ምግባሩ ደንበኞችን ማስተናገድ ይችላል ወይንም ደግሞ በሚሰራው ስነ ምግባር ወይንም የሙያ ስነ ምግባሩን በማክበሩ ምክንያት ብዙ ሰዎችን በዛ ማሸነፍ ይችላል ማለት ነው ስለዚህ የሙያ የስራ የሙያውን የስራ ስነምግባሮችን አከብራለሁ ሰዎችንም እንዲያከብሩ እመክራለሁ ለምን የቅድሚያ ቅድሚያ መሰጠት ያለበት ወይንም መጀመሪያ መሰጠት ያለበት ብዬ የማስበው ወደ ስራ ከመግባታችን በፊት ወይንም ስራውን ጠንቅቀን ከማወቃችን በፊት የዛ ስራ የሙያ ስነ ምግባር ምንድነው ሚለውን ስነ ምግባሮችን ነው መላበስ ያለብኝ ከእኔ ምንድነው የሚጠበቀው እንነዚህን ካወቅኩኝ ከዛ በኋላ ምንድነው የሚሆነው ቀላል ነው የሚሆነው ማለት ነው ስራውን ገብቼ መስራት ስነምግባሩን ካወቅኩኝ የሚጠበቅብኝን ነገር እሰራለሁ እንደዛ እያልኩ እቀጥላለሁ ስለዚህ የስራ ስነ ምግባር ታከብራለህ አዎ በሚገባ እከብራለሁ ስራውንም ወድጄ ስለምሰራው የስራ ለስራ ስነ ምግባሩን ተገዥ ነኝ ማለት ነው

አመሰግናለሁ ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ወይ ነው? አዎ በሚገባ ነው የምጽፈው በነገራችን ላይ። ለምንድነው የምጽፈው? ሱቅ ከሄድኩኝ በኋላ ምናልባት የምረሳቸው ነገሮች ይኖራሉ መዛት የምፈልጋቸው ግን ደግሞ ሱክሰይድ እቃዎች በመብዛታቸው ምክንያት መረሳቸው በቃው ሊኖር ይችላል። ስለዚህ ይሄን ለመከላከል ምንድነው የማደርገው? ብዙ ጊዜ መግዛት ያለብኝን ነገሮች ቀድሜ ነው የማዘጋጀው። ቀድሜ ለማዘጋጀው ስል ምንድነው ወደ ሱቅ ከመሄዴ በፊት ወደ ሱቅ ከመሄዴ በፊት ምንድነው የማደርገው? በዝርዝር እጽፋቸዋለሁ። ስልኬ ላይ ሊሆን ይችላል ወይም ወረቀት ላይ በዝርዝር እጽፋቸዋለሁ። የምፈልጋቸውን እቃዎች በዝርዝር አስቀምጣለሁ መጠናቸው መጠናቸው ምን ያክል ነው የምፈልገው? አንድ ኪሎ ከሆነ አንድ ኪሎ አንድ እሺ ከሆነ አንድ እሺ አንድ ፍሬ ከሆነ አንድ ፍሬ በዝርዝር የቆቹን አይነት ብቻ ሳይሆን ምንድነው የምጽፈው የሚያስፈልገኝን መጠንን መጠንንም እጠፋለሁ። ከዛ በኋላ። ያሰብኩትንም ማለትም የምገምታቸው ብሮች አሉ የምገምታቸውን ብሮች አስቀምጣለሁ። ኪሴል ጋር ለመመጣጠን ማለት ነው ከኪሴ ከሚይዘው ብር ጋር ለመመጣጠን ወይንም አካውንቴ ላይ ካለው ብር ጋር ለመመጣጠን ምን አደርጋለሁ? ወጪዎቼን ምን ያክል ሊያስወጣኝ የሚችለውን ነገር ገምቼ አስቀምጣለሁ ማለት ነው። እነሱን ግን ብቻ አስቀምጥና ምናልባት እቃዎች ጨምረው ወይንም በተለያየ ምክንያት እኔ ካሰብኩት ወይም ከገመትኩት በላይ ከሆነ ሊያስወጣኝ የሚችለው ወጪ መጠኑን እቀንሳለሁ። ከዛ ውጪ ከሆነ ደግሞ ምን አደርጋለሁ ማለት ነው። የምፈልገውን ነገር ገዝቼ ወደ ቤት ቃላችን ይሄዳሉ ማለት ነው። ስለዚህ እንደው ጥሩ ልምድ ነው ብዬ አስባለሁ። ነገሮችን ከመግዛታችን በፊት ዝርዝር ነገር መጻፍ ዝርዝር ነገር እንጠፋለን። እነዛን ዝርዝር ነገሮች ከነምንፈልገው መጠን ከነምንፈልገው መጠን እና ከነምንፈልገው ከእንደምንፈልገው መለያ መለያ ድረስ እንጽፋለን። እነሱን ካስቀመጥን በኋላ የቀጣዩ ስራችን የሚሆነው ምንድነው ማለት ነው? ሱቁ ላይ ሄዶ የምንፈልጋቸውን ነገሮች በዝርዝር አንድ በአንድ ይሄ ከዚህ እቃ ይሄን እፈልጋለሁ ይሄን ያክል መጠን እፈልጋለሁ እንደዚህ አድርግልኝ ይሄን ጨምርልኝ ይሄን ቀንስ እያልን ምን እናደርጋለን ማለት ነው። እናዛለን ማለት ነው። ስለዚህ ወደ ሱቅ ከመሄድ በፊት በዝውውር ትጽፋለህ? አዎ በስልክ የሚሆን በወረቀት ላይ ጽፌ ወደ ሱቅ ሄጄ የምፈልገውን ነገር እገዛለሁ ማለት ነው

ጥራት ያለው ስራ ማቅረብ ትችላለህ ወይ? ነው አዎ በነገራችን ላይ ጥራት ያለው ስራ መስራት ነው እንጂ የሚሻለው አንዳንዴ ጥራት የሌለው ስራ የምንሰራ ከሆነ አለመስራት። እመርጣለሁ በእኔ በኩል ስለዚህ በተቻለ መጠን የማልችለውን ነገር አልሰራም። ያ ማለት ምንድነው? ያን ስራ በጥራት መስራት የማልችል ከሆነ በአግባቡ ደንበኛው በሚፈልገው ልክ መስራት የማልችል ከሆነ ስራውን አልቀበለውም በመጀመሪያ ደረጃ ማለት ነው። ነገር ግን ደግሞ ስራውን የምችለው ከሆነ ያን ስራ በሚገባ በጥራት ጊዜ ወስጄ ደንበኛው የሚፈልገው ልክ ብቻ ሳይሆን ከዛም በተሻለ ሁኔታ ደንበኛው ከሚጠብቀው በላይ አድርጌ ስራዎችን ለመስራት ነው ጥረት የማደርገው ማለት ነው። ስለዚህ በመጀመሪያ ደረጃ የማልችለውን በጥራት መስራት የማልችለውን ነገር አልቀበልም። ግን የምችላቸውን ስራዎች ከሆኑ እቀበላለሁ እነዛን ስራዎች በጥራት ደንበኛውም ከሚፈልገው በላይ አድርጌ በጥራት ስራዎችን ሰርቼ ለደንበኞቼ ወይንም ለሚፈልጉት ለሚፈልገው ሰው ምን አደርጋለሁ ማለት ነው። እነዛን ስራዎች አቀርባለሁ ማለት ነው። እንደው በዚህ ጉዳይ ብዙ ሰው ጋር የምትጠላበት። ለምን አንዳንዱ ሰው ሁሉንም ስራ እሞክራለሁ ብሎ ይቀበላል ግን ደግሞ ጥራት ላይ ስንመጣ ጥያቄ ውስጥ ይገባል። ደንበኛው የሚፈልግበት ጥራት በጣም በተሻለ ሁኔታ ነው የሚያስበው ነገር ግን ደግሞ ያ ሰው የሚሰራው ነገር ደግሞ ምንድነው የሚሆነው ጥራቱ የተጓደለ ወይንም ጥራቱ ያነሰ። በሚፈልገው ጥራት ልክ ያልሆነ ሊሆን ይችላል። ያ ደግሞ ምን ይፈጥራል ማለት ነው። በደንበኛውና በሚያቀርበው ሰው መካከል ቅሬታ እየተፈጠረ ይሄዳል ቅሬታ እየተፈጠረ ይሄዳል ማለት ነገ ጠዋት ከዛ ያ ያደንበኛ ከእኛ ጋር አብሮ ስራዎችን ለመስራት አይችልም ወይንም አይፈልግም ማለት ነው። ለምን መጀመሪያ ያዘዘን ነገር ተበላሽቷል በጥራት ማቅረብ አልቻልንም። ያንን ስራ ስለዚህ ከዛ በኋላ ሊመጣ የሚችልበት ወይም ሊመለስ የሚችልበት አግባብ ስለማይኖር በተቻለ ጥራት መስራት ጥሩ ነው። ስለዚህ ጥራት ያለው መስራት ስራ ማቅረብ ትችላለህ ወይ? አዎ ስሰራ በጥራት ነው የምሰራው ለደንበኞቼ ጥራት ያለው ስራ ነው የማቀርበው ማለት ነው።

ከልጅነትህ የምትዘክረው ነገር አለ ወይ? ነው። አዎ በልጅ ከልጅነቴ በጣም የምዘክራቸው ነገሮች አሉ። እንደሚታወቀው የልጅነታችን ጊዜያችን በጣም ጣፋጭ ጊዜ ነው። ወይንም ጥሩ ጊዜ ነው የሚኖረን በልጅነት ጊዜ። ይሄ በሚሆንበት ሰዓት ከልጅነታችን ውስጥ የምናስታውሳቸው በጣም ብዙ ጥሩ ጥሩ ነገሮች አለ ማለት ነው። ብዙ የምንዘክራቸው ነገሮች አለ ማለት ነው። ለምሳሌ ጥሩ ምክር ሲሰጡኝ የነበሩ ሰዎች ነበሩ። አርአያ ሊሆኑ የሚችሉን ሰዎች። ማለትም በእኛ ላይ ያ ነገር ከመከሰቱ በፊት የሚያስተምሩን ሰዎች ነበሩ። ይሄ በዚህ መልኩ ካልሆነ በዚህ መልኩ መሆን አለበት፤ ይሄ በዚህ መልኩ ቢሆን በዚህ መልኩ ይስተካከላል። እንደዚህ የሚሉ መሰል ሀሳብ የሚሰጡ ሰዎች ይኖራሉ። ስለዚህ ከልጅነቴ በጣም የምዘክራቸው ሰዎች አሉ። በተለይ በተለይ አሁን ላይ አንድ የምዘክራቸው ሰውዬ አሉ። ብዙ ነገሮችን ያጋሩኝ፤ ብዙ ነገሮች ለህይወቴ መሰረት የሚሆን ነገር ያስተማሩኝ ሰውዬ አሉ። አሁን የሚመጣውን ነገር ቀድመው የታያቸው እና ብዙ ነገሮች ሲመክሩኝ የነበሩ ሰውዬ ነበሩ። እሳቸውን በደንብ ነው የምዘከራቸው። በተመሳሳይ ደግሞ ከሰዎች በተጨማሪ የምዘከራቸው ነገሮችም አሉ። ለምሳሌ በጥራት መማሬ ማለትም ምንድነው ጥሩ ትምህርት ቤት መማሬን ወይንም በልጅነቴ ጀምሮ የተሻለ ትምህርት ቤት እኔን ሊያነጽ፣ እኔን ሊያበረታታ የሚችል ትምህርት ቤት መማሬን ከማበረታታቸው ነገሮች ውስጥ በቀዳሚነት እጠቅሰዋለሁ። ከዚህ በተጨማሪ ደግሞ መንፈሳዊ ህይወቴን የሚያጠነክር የሚያጠነክሩ ትምህርቶችን የተማርኩባቸው ቦታዎች አሉ። የኔን ህይወት ወደ ተስተካከለ ምዕራፍ የሚወስዱ ወይንም የተሻለ ሰው እንድሆን የሚያደርጉ የተማርኩባቸው ቦታዎች አሉ። ስለዚህ እነዛን እንድማር ወይንም እንደዚህ መንፈሳዊ ትምህርቶች እንድማር ያደረጉኝን ሰዎች ወይንም ደግሞ የተማርኩባቸውን ቦታዎች በደንብ እና በትክክል ነው የምዘከራቸው ማለት ነው። ስለዚህ ከልጅነቴ ጀምሬ ወይንም በልጅነት የምዘከራቸው በጣም ብዙ ነገሮች አሉ ቀደም ብዬ ያነሳኋቸው እና ብዙ ነገሮች ይኖራሉ። ከዚህ በተጨማሪ ደግሞ የምዘከራቸውም ደግሞ በህይወቴ ላይ አሻራ ጥለው ያስቀመጡ የተለያዩ ሰዎች አሉ ማለት ነው።

አመሰግናለሁ እንደገና ጥቅም ላይ መዋል ታደርጋለህ ወይ ነው የሚለው? አዎ እንደገና ጥቅም ላይ መዋል አደርጋለሁ። በተቻለ መጠን ብትጠቀምባቸው እቃዎች እንደዛ የሚሆኑ እቃዎችን ነው የምፈልገው። ለምሳሌ አንዴ ተጠቅሜ የምጥላቸውን እቃዎች ላለ መግዛት ጥረት አደርጋለሁ። አንዴ ተጠቅሜ ከዛም በላይ ሁለት ሶስት ጊዜ ልጠቀምባቸው የምችላቸውን አይነት እቃዎችን ነው ለመግዛት ምሞክረው በምገዛበት ጊዜ ማለት ነው። ከዛ ምን አደርጋለሁ እነዛን መልሼ መልሼ በተደጋጋሚ እንደገና ጥቅም ላይ ማዋል ብዙ ጊዜ አደርጋለሁ ወይም ብዙ ጊዜ እከውናለሁ ማለት ነው። ይሄም ለብዙ ነገሮች ይጠቅማል ብዬ አስባለሁ። አንደኛ በየጊዜው ወጪዎችን እንዳናወጣ ያግዘናል በየጊዜው ወጪዎችን እንዳናወጣ አዳዲስ ነገሮችን ለመግዛት በየጊዜው ወጪ መውጣት አይኖርብንም ስለዚህ ወጪዎች እንዳናወጣ በደንብ ያግዘናል በዋናነት ማለት ነው። ስለዚህ እንደገና ጥቅም ላይ ማዋል በጣም አስፈላጊ ነው። ሁለተኛም ደግሞ አንድ እቃ መልሰን ጥቅም ላይ በዋሉ ቁጥር ምንድነው? ለአካባቢው ብክለት የሚኖረውን ችግር መቀነስ እንችላለን ማለት ነው። ወይንም አካባቢው ብክለቱን በዛ አቃ ምክንያት የሚመጣውን አካባቢው ብክለት በደንብ አድርገን መቀነስ በደንብ አድርገን መከላከል እንችላለን ማለት ነው። ከዚህ በተጨማሪ ደግሞ አሁን ላይ የሚነሳ ችግሮች አሉ። የተለያዩ ፋብሪካዎችም የሚያመርቷቸው የተለያዩ ምርቶች አሉ እነዛ ምርቶች በተደጋጋሚ በተመረቱ ቁጥር ምን ይፈጠራል? ወደ ወደ ወደ አካባቢያችን የሚለቁት አየር አለ ወይንም ጥሩ ያልሆነ ነገር ወደ ወደ አየር ይለቃሉ ይሄ በሚሆንበት ሰዓት የአየር ብክለት ይከሰታል። የአየር ብክለትን ለመከላከል ደግሞ በተቻለ መጠን አንደኛ እንደገና ጥቅም ላይ ማዋል በጣም አስፈላጊ ነው። ለምን እንደገና ጥቅም ላይ ባዋልን ቁጥር እነዛ ፋብሪካዎች ያንን ነገር መልሰው ለማዋል ሌላ ነገር አይፈልጉም ወይንም ደግሞ ሌላ ነገር አያመርቱም ማለት ነው። አዲስ ነገር ስለዚህ ያለንን ነገር እንደገና በተጠቀምን ቁጥር መልሰን መላልሰን ለተለያዩ አገልግሎት በተጠቀምን ቁጥር ከራሳችን አልፎ ለሀገርም ለአካባቢያችንም ጥቅም ስለሆነ እንደገና ጥቅም ላይ መዋል በጣም በተደጋጋሚ ነው የማደርገው አደርጋለሁ ማለት ነው።

"ገንፎ ትበላለህ ወይ?" ነው የሚለው። አዎ፤ ገንፎ እበላለሁ ወይንም ገንፎ እመገባለሁ ብዙ ጊዜ። ሁሌም አይደለም ግን ሁሌም ሳይሆን በተለይ በተለይ ቁርስ ሰዓት ላይ ቁርስ ሰዓት ላይ ቀለል ያለ ገንፎ በተለይ ቤት ውስጥ ቤት ውስጥ የሚዘጋጁ በቆንጆ ጥራት ባለው መልኩ የሚዘጋጁ ገንፎዎች አሉ፤ እነሱን እመገባለሁ ወይንም እነሱን እጠቀማለሁ ማለት ነው። ግን ሁሌም አይደለም ቀደም ብዬ እንደነገርኳችሁ ገንፎ በተደጋጋሚ በበላን ቁጥር አሰልቺ ሊሆን ስለሚችል ሁሌ አልበላም፤ ግን አልፎ አልፎ ምናልባት ከሳምንት አንድ ቀን ከ አስራ አምስት ቀን አንድ ቀን ገንፎ ቁርስ ላይ እመገባለሁ። እንዲሁም ደግሞ በጣም አልፎ አልፎ መክሰስ ሰዓት ላይ ወይንም በምሳ ሰዓት እና በአራት ሰዓት መካከል ላይ ምን እመገባለሁ? ገንፎ እመገባለሁኝ። ያው ገንፎ እንደሚታወቀው በእኛ አባባል የሚባል ነገር አለ ገንፎ ሳይላመጥ ነው የሚዋጥ የሚባል ነገር አለ። ለምን ዱቄት ነው ዱቄት ነው እሱን ነው በቆንጆ ሁኔታ በባለሙያ ወይንም በገንፎ ማዘጋጀት በሚችሉ ሰዎች ተገንፍቶ የሚቀርበው። ስለዚህ ጊዜም አይወስድም በጣም ጣፋጭም ነው። ጨጓራችን ላይ አይከብደንም ወይም በቀላሉ ሊፈጭ የሚችል ነገር እስከሆነ ድረስ ገንፎ እበላለሁ ወይንም ገንፎ ትበላለህ ለሚለው መልስ አዎ በቁርስ ሰዓት ላይ እና መክሰስ ሰዓት ላይ ቤት ውስጥ ቤት ውስጥ የተዘጋጀ ዱቄት ካለ ገንፎ እበላለሁ፤ ከዛ ውጪ ግን ከቤት ውጪ ግን ብዙ ጊዜ አልበላም፤ ለምን የጥራቱ ጉዳይ ጥያቄ ውስጥ የሚመጣ ስለሚነሳበት ማለት ነው ገንፎ የሚዘጋጅበት ጥራት ትንሽ አስቸጋሪ ሊሆን ስለሚችል በዋናነት ገንፎ የምመገበው ቤት ውስጥ እና ቀደም ብዬ ባነሳኋቸው ሰዓታቶች በጥራት የተሰራ ዶክት ሲኖርና በጥራት የተዘጋጀ ገንፎ ሲኖር ነው። ማለት ነው በአጠቃላይ እመሰግናለሁ።

አመሰግናለሁ በጀት ታስተዳድራለህ ወይ ነው የሚለው? መነሻ ሀሳቡ አዎ በጀት አስተዳድራለሁ። ከዛ በኋላ ምንድነው የሚሆነው? በጀት ሳስተዳድርም በስርዓትም ነው የምሞክረው። የመጀመሪያው ቤት ውስጥ ቤት ውስጥ ማገኘው ወርሃዊ ደሞዝ አለ። ያን ወርሃዊ ደሞዝ የቤተሰቤን ፍላጎት ሊያስደስት በሚችል መልኩ። መሰረታዊ ፍላጎታችን ማለት ነው በጣም ፍላጎት ስንል በጣም ሰፊ ነው። ግን መሰረታዊ መሰረታዊ የሚባሉ ፍላጎቶችን ሊያሟላ በሚችል አግባብ ወይንም መሰረታዊ ፍላጎቶቻችን ሊያሳካ በሚችል መንገድ ሊያሳካ በሚችል መንገድ የማገኘውን ደሞዝ ወይንም የማገኘውን ጥቅማ ጥቅም ወይንም የማገኘውን በገንዘብ በጀቴን በስርዓት አስተዳድራለሁ ማለት ነው። እንዲሁም ደግሞ ስራ ቦታ ስራውን ለመከወን የምናቅዳቸው እቅዶች ይኖራሉ ለዛ እቅዶች የሚመደብልን በጀት አለ። ያን በጀት በትክክል እና ላቀድነው ነገር እንዲውል ጥረት ለማድረግ እሞክራለሁኝ። ስለዚህ በጀት ታስተዳድራለህ? አዎ ሁለቱም ቦታ ላይ ቤት ላይም እንዲሁም ደግሞ ስራ ቦታዬ ላይም የሚመደቡልኝን በጀቶች ስራ ቦታ ላይ ለሚፈለገው ስራ በማዋል ለሚፈለገውን ግብ ለማሳካት ጥረት አደርጋለሁ። ቤት ውስጥም በተመሳሳይ የማገኘውን ደሞዝ ቤቱን በሚመጥን ሁኔታ ወይንም ደግሞ የልጆቼንም የኔንም የቤተሰቤን ፍላጎት በሚያረካ መልኩ በሚያስደስት መልኩ ሳልጨናነቅ ሳልጨናነቅ ወይንም ሙሉውን ጊዜን ቀጣዩ የደሞዝ ወቅት እስከሚመጣ ድረስ በጀቱን በስርዓት ለማስተዳደር ጥረት አደርጋለሁ ማለት ነው። በአጠቃላይ ስለዚህ በጀት ታስተዳድራለህ? አዎ አስተዳድራለሁ በሚገባ። በጀቴንም ሳስተዳድር ብዙ ጊዜ ውጤታማ በሆነ ሁኔታ ለማስተዳደር እሞክራለሁ። በቤት የተመደበልኝን በጀት ለሚፈለገው ስራ እና ለሚፈለገው አገልግሎት በማዋል በጥንቃቄ ለመጠቀም እና በስርዓት ለማስተዳደር የምሞክርበት አግባብ ይኖራል ማለት ነው። በአጠቃላይ አመሰግናለሁ።

አመሰግናለሁ። ጾም ትጾማለህ ወይ፤ ነው የሚለው። አዎ በሚገባ ጾም እጾማለሁኝ። ጾም በነገራችን ላይ እንደ ሰዎች አነጋገር ወይንም እንደ ሰዎች ሀሳብ ሁለት ጥቅም ነው ያለው። አንደኛው የምናምነው እምነት ይኖራል ያን የዛን እምነት ስርዓት እየፈጸምን ነው። ስለዚህ ሰማያዊ በረከት እናገኛለን። በጾም ምክንያት ማለት ነው። በጾም ምክንያት እንደምናምነው እምነት ሁኔታ እንደው እንደ እምነታችን ሁኔታ በረከት እናገኛለን። ከዛ አለፍ ሲልም ደግሞ ጾም ለስጋም ጥሩ ነው። ማለት አንድ ሰው ለተወሰነ ሰዓት ወይንም ለተወሰነ ቀን ከ ምግቦች ቢከለክልም የሆነ ለጤና ጥሩ ነው የሚሆነው። አንደኛው ውስጡ ላይ ያሉት ነገሮች ንጹ ይሆናሉ፤ ጨጓራ ላይ የሚያስቸግሩን ምግቦች ካሉ እነሱ ተፈጅተው ያልቃሉ። በእነዚህ በእነዚህ ምክንያቶች ምን ይሆናል ማለት ነው ጾም ይመከራል። እንደውም በአሁን ላይ ብዙ ሀኪሞች ወይንም ህክምና ላይ ያሉ ሰዎች ከመደበኛው የጾም ወቅት ውጪ ሰዎች እንዲጾሙ ያስገድዳሉ። ሰዎች እንዲጾሙ ጾም ያስገድዳሉ ስንል ምንድነው አንደኛው ውስጥ ላይ ያለው የተለያዩ በሽታዎችን ለመከላከል ጾም አንደኛው መንገድ ስለሆነ፤ በለዛ ያግዛል። ሁለተኛው ደግሞ ጤናችን ለመጠበቅ በተለይ ከምግብ ጋር ተያይዞ የሚመጡ ውፍረቶች አሉ ከምግብ ጋር ተያይዞ የሚመጡ ውፍረቶች በሚኖሩበት ሰዓት፤ እነዚህን ውፍረቶች ለመቀነስ ወይንም እነዚህን ውፍረቶች ለመከላከል ሲባል ብዙ ጊዜ ምንድነው የምናደርገው፤ ጾም ይመካራል። ወይንም አንድ ሰው እንዲጾምና ሰውነቱን እንዲቀንስ፣ ሰውነቱን እንዲከሳ በውፍረት ምክንያት ሊመጡ የሚችሉ በሽታዎችን እንዲከላከል ይደረጋል። ስለዚህ ጾም ትጾማለህ? አዎ ከሚገባ እጾማለሁ። በመደበኛነት እምነቱ በሚያዘኝ መሰረት የጾም ባሉች በጾም ቀናቶች ጾም እጾማለሁ። ከዚህ በተጨማሪ ደግሞ እነዚህን ብቻ ሳይሆን ደግሞ የሚያስፈልገኝ ሰዓት፤ አንዳንዴ ውስጤ ጥሩ በማይሰማኝ ሰዓትም በተመሳሳይ ጾሜ ውስጤ ላይ ያሉትን ነገሮች የምቀንስበት ሁኔታ ነው ያለው ማለት ነው። ስለዚህ ጾም በሚገባ ጾማለሁ እምነቱ በሚያዘውና በሚያስቀምጠው ሰዓት መሰረት

አመሰግናለሁ መዝገቦችን ታስቀምጣለህ ነው? አዎ መዝገቦችን በስርዓት ነው የማስቀምጣቸው ማስቀመጣቸው። ወይንም በስራት ለማስቀመጥ ጥረት ማደርገው። ከስራ ጋር ተያያዥነት ያላቸው መዝገቦች ሊሆኑ ይችላሉ። ወይንም ደግሞ ከስራ ውጭ ከስራ ውጭ ለተለያዩ አገልግሎት ምንጠቀምባቸው መዝገቦች ሊሆኑ ይችላሉ። እነሱን በተቻለ መጠን በስርዓት ለማስቀመጥ ነው ጥረትም አድርገው። በስራት ለማስቀመጥ ነው ጥረት የማደርገው ስል ምንድነው? ምናልባት ዛሬ ላይ ላያስፈልገኝ ይችላል ያ መዝገብ ነገር ግን ከአምስት አመት ከአስር አመት በኋላ ያን መዝገብ ምፈልግበት አጋጣሚ ሊመጣ ይችላል። እንደዚሁ የሚሆንበት ሰዓት ምን አደርጋለሁ ማለት ነው? ተመልሼ ያን መዝገብ አገላብጣለሁ አገላብጬ ምፈልገውን ማስረጃ ከዛ መዝገብ ላይ እወስዳለሁ ማለት ነው። ስለዚህ በአጠቃላይ መዝገቦቼን በስርዓት ለማስቀመጥ ነው ጥረት የማደርገው ወይንም በስርዓት አስቀምጣለሁ ብዬ መናገር እችላለሁ። በዚህም ተጠቃሚ ነኝ እያሰባለሁ በዚህም ተጠቃሚ ነኝ። ለምን ቢባል? አንዳንድ መስሪያ ቤቶች ላይ በተለያየ ጉዳይ ያስገባናቸው መረጃዎች ወይንም መዝገቦች ሊጠፉ ይችላሉ። በተለያየ ምክንያት በሰዎች ስህተት ምክንያት ያ መስሪያ ቤት ቃጠሎ ደርሶበት ሊሆን ይችላል። በስርቆት ምክንያት ሊሆን ይችላል በተለያየ መንገድ። እዛ ድርጅት ውስጥ ያስቀመጥናቸው ወይንም ያያዝናቸው መዝገቦች ሊጠፉ ይችላሉ። በዚህ ጊዜ ማድረግ ያለብንና የምናደርገው ነገር ምንድነው? ቤታችን ውስጥ ያስቀመጥናቸውን ቀሪዎች ይዘን ወደዛ መስሪያ ቤት ይዘን ማረጋገጫ እንሰጣለን ማለት ነው። ስለዚህ መዝገቦችን ማስቀመጥ በጣም አስፈላጊ ነገር ነው። እነሆ ዛሬ አንፈልገውምና ይሄ መዝገብ አያስፈልገኝም ብለን ከመጣል ይልቅ በጥንቃቄ በጥንቃቄ ሆነን ጊዜ ላይ ከሆነ አመት በኋላ እኔ ባልፈልገው የሆነ ሰው ሊፈልገው ይችላል። እኔ ባልፈልገው ልጄ ሊፈልገው ይችላል እኔ ባልፈልገው ጓደኛዬ ሊፈልገው ይችላል ብለን መዝገቦችን ማስቀመጥ በጣም ቆንጆ ነው የሚሆነው ወይንም አስፈላጊ ነው የሚሆነው ማለት ነው። ከዛ ውጪ ግን በስርዓት ካላስቀመጥን እና መዝገቦችን በትክክለኛ ቦታ ካላስቀመጥናቸው ምፈልገው ጊዜና ቦታ ማግኘት አንችልም ማለት ነው። ስለዚህ በአጠቃላይ መዝገቦችን እናስቀምጣለን አዎ በሚገባ ነው የማስቀምጠው። በተደራጀና በምፈልገው ጊዜ ለማግኘት መዝገቦቼን በተገቢ ቦታ አስቀምጣለሁ ማለት ነው

በአካባቢው ድልድይ አለ አዎ በሚገባ ድልድይ አለ አንድ ብቻ ሳይሆን በጣም ብዙ ድልድዮች አሉ። ድልድዮች እንደሚታወቀው የመሰረተ ልማት ዋና አስተንፋሾች ናቸው ብለን መናገር እንችላለን። ለምን አንድ መንገድ ሰርተን በመሃል ውሃዎች ካሉ ወይንም ወንዝ ካለና ያንን ወንዝ ማለፍ ካልቻልን መንገዱ መስጠራቱ ትርጉም የለውም ማለት ነው። ስለዚህ ድልድይ መሰረቱ አስፈላጊ ነው የሚሆነው ግዴታም ነው የሚሆነው እንደዚህ አይነት ቦታዎች ላይ። ስለዚህ በጣም ብዙ ቦታዎች አሉ ብዙ ቦታዎች ላይ ድልድይ አሉ። እኔ በመኖርበት አካባቢ ላይ እነዚህን ድልድዮች ከተለያየ ነገር ሊሰሩ ይችላሉ። ለምሳሌ ሰፈር ውስጥ የምንጠቀምባቸው ድልድዮች ይኖራሉ። ሰፈር ውስጥ ማለት ለእግረኛ መሻገሪያ የምንጠቀምባቸው ድልድዮች ቀለል ካለ ቁሳቁሶች ከእንጨት ከድንጋይ ሊሰሩ ይችላሉ። ከፍ ስናደርገው ተሽከርካሪ የሚንቀሳቀስባቸው ከሆነ ወይንም ደግሞ ሰፊ የሆነ እግረኛ እንቅስቃሴ ያለባቸው ከባድ ከባድ ተሽከርካሪዎች የሚቀሰቅሱባቸው አካባቢዎች ላይ በምናይበት ሰዓት ደግሞ የድልድዮች ጥራትም የድልድዮቹ አቅምም በዛውልክ ጠንከር ያለ መሆን አለበት። ከዛ ውጪ አስቸጋሪ ነው የሚሆነው ለምን የሚባል ቢባል? እነዛን ተሽከካሪዎች ማሳለፍ ካልቻሉ ድልድዮቹ መኖራቸው ብቻ በቂ ስላልሆነ ማለት ነው። ስለዚህ እንደዚህ አይነት ተሽከርካሪዎችን ከባድ ተሽከርካሪዎችን እቃዎችን ሰዎችን ከቦታ ቦታ ለማጓጓዝ ከብረት የተሰሩ ድልድዮች አሉ በአካባቢያችን። ከ አርማታዊ ኮንክሪት ብለን ከምንጠራው ከአርማታዊ ኮንክሪት ክለብ ብለን ከምንጠራው ቁሳቁስም የተሰሩ ድልድዮዎችን አያለሁ። ወይንም አሉ በአካባቢያችን ስለዚህ የሚሰጡት ጥቅም ዘርፈ ብዙ ነው። ቀደም ብዬ እንዳነሳሁት ሰዎችን ከቦታ ቦታ ለማንቀሳቀስ በጣም አስፈላጊ ናቸው። እቃዎችን ከቦታ ቦታ ለማጓጓዝ ወይንም ከአንድ ቦታ ወደ አንድ ቦታ ለማጓጓዝ በጣም ወሳኝ እቃዎች ናቸው። ይሄን ብቻ አይደለም ይሄን ብቻ አይደለም። በሰዎች መካከል የሚኖረውን መስተጋብር ለመጨመር የምንፈልግ ከሆነ ድልድዮች ልበ በክረምትም በበጋውም ትምብ በመሻገር ወይንም ማስኬድ ስለሚችሉ በጣም ወሳኝ መሰረተ ልማቶች ናቸው። ማለት ነው አመሰግናለሁ።

ማብሰል ትችላለህ ወይ? ለሚለው የቤቱ መነሻ ሀሳብ አዎ ማብሰል በሚገባ እችላለሁ። ብዙ ጊዜ አላበስል ላላበስል እችላለሁ ነገር ግን በሚያስፈልጉ ሰዓታቶች አበስላለሁ። ለኔም ይሁን ሌሎች የቤተሰብ አባል በማይኖሩበት ሰዓት ለራሴ አበስላለሁ። ከዛ ውጪ ደግሞ ለቤተሰቦቼም አበስላለሁ አንዳንድ ጊዜ ማለት ነው። ሁሌ ባይሆንም የማበስላቸውም ምግቦችም ልጆቼ ይወዷቸዋል ልጆቼ ይወዷቸዋል እና ብዙ ጊዜ ባበስልላቸው ደስ ይላቸዋል እና ሲፈልጉም አበስልላቸለሁ ማለት ነው። በተለይ በተለይ በተለይ በተለይ አንደኛው ወንዱ ልጄ ወደ ትምህርት ቤት የሚወስዳቸውን ነገሮች ወደ ትምህርት ቤት ቋጥሮ ይዟቸው የሚሄዷቸውን ምሳ ቋምሳና ቁርሶች እኔ እኔ ባበስልለት በጣም ምርጫው ነው። እኔ ሳበስልለትም እንደው እኔን ለማስደሰት ይሁን ወይንም ደግሞ በቀጣይ እንዳበስልለት በመፈለግ ይሁን አላውቅም እናቱና ሌሎች ሰዎች ከሚያበስሉለት ቀናት በተለየ ሁኔታ የሚወስዳቸውን ምግቦች ጨርሶ ጣፍጦኛል ብሎ ደስ ብሎት በልቶ የሚመጣበት አግባብ አለ ማለት ነው። ስለዚህ ለራሴም ይሆን ለቤተሰብ አባሌ ወይንም ላለኝ ለቤተሰብ አባል የተለያዩ ምግቦችን አበስላለሁ ወይንም ምግብ ማብሰል እችላለሁ ማለት ነው። ብዙ አይነት ምግቦችን ማብሰል እችላለሁ ከቀላል እስከ ከባድ የሚደርሱ ለምሳሌ ሽሮ ምንለው ቀላሉ የምናብስ ምግብ አይነት አለ ከዛ በተጨማሪ ምስር ድንች ክክ መኮረኒን ፓስታ ሩዝ መሰል ነገሮችን ማብሰል እችላለሁ። ምናልባት የማልችለው ሊሆን የሚችለውም የማልችለው የምግብ አይነት ማብሰል የማልችለው ምግብ አይነት በኢትዮጵያውያን የባህል ምግብ ተብሎ የሚታወቀው የዶሮ ወጥ አለ። ይሄን ዶሮ ወጥ ብዙ ጊዜ ማብሰል በጣም ጊዜ ይወስዳልም ሙያም ይፈልጋል ትልቅ ጥበብ ስለሚፈልግ ብዙ ጊዜ እኔም ሞክሬው አላውቅም እውነት ለመናገር። እሱንም ማብሰል አልችልም እንጂ ከዶሮ ውጭ ከዶሮ ወጥ ውጪ ያሉትን የትኛውንም ነገሮች። እንደው በጣም ባለሙያ ነኝ ብዬ ባልናገርም ማብሰል በሚችል ደረጃ ወይንም ማብሰል እችላለሁ ብዬ መናገር እችላለሁ በማለት ነው

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ ወይ ነው? አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት ነው ያለኝ ጥሩ ግንኙነት ነው ያለኝ። እነዚህ የስራ ባልደረቦቼም ጥሩ ግንኙነት እንዲኖረን የነሱም አስተዋጽኦ አለው ብዬ አስባለሁ። የኔም የራሴም አስተዋጽኦ አለ ለምንድነው የሁላችንም አስተዋጽኦ የሚኖረው ያልኩት? ሰው ነንና በስራ መሃል መጋጨቶች ይኖራሉ በስራ መሃል የሚፈጠሩ ነገሮች ይኖራሉ። ስለዚህ እነዚህን ነገሮች ምን ማድረግ አለብን በጋራ መፍታት አለብን። ስለዚህ ከስራ ባልደረቦቼ ጋር ጥሩ ግንኙነት ነው ያለኝ። በተለይ በተለይ አብሬ የምሰራቸው ሰዎች። በእድሜም ከእኔ ከፍ ያሉ ናቸው ወይንም በእድሜ ከእኔ የተሻሉ ናቸው። በልምድም ከእኔ በተሻለ ሁኔታ ብዙ ነገሮችን ያሳለፉ ናቸው። ጥሩም መጥፎም ነገር ያሳለፉ ስለሆነ እኔ እንኳን አንዳንድ ስህተቶችን ብሰራ። እንደዚህ አይደለም በዚህ መልኩ መስተካከል አለበት። እያሉ ምክር ስለሚሰጡኝ። እኔም የነሱን ምክር ተቀብዬ በዋናነት ተግባራዊ ስለማደርግ። ከስራ ባልደረቦቼ ጋር ያለኝ ጥሩ ነው። ይሄን ብቻ አይደለም ስራዬንም በአግባቡ ነው የምሰራ የሚጠበቅብኝ ስራ በአግባቡ በጊዜው እሰራለሁ። ስራ ሰአትንም አክብሬ ነው የምገኘው። ወይንም በስራ ቦታዬ ላይ በትክክል ሰአቴን አክብሬ ነው የምገኘው። ይሄም ስለሆነ ሊሆን ይችላል ምናልባት ከስራ ባልደረቦቼ ጋር ያለው ግንኙነት በጣም ቆንጆና ጥሩ ነው ብዬ መናገር እችላለሁ ማለት ነው። በአጠቃላይ ያው ከስራ ባልደረቦቻችን ጋር የሚኖረን ግንኙነት ለስራውም ወሳኝ ነው የሚሆነው። ምክንያቱም ከስራ ባልደረቦቻችን ጋር ጥሩ ግንኙነት ከሌለንና ስራዎቻችን በውጤታማ መመልኩ በሆነ ከሆነ በሆነ ሁኔታ ካልሰራሁኝ። ደንበኞቻችን ማስደሰት አንችልም ስለዚህ ከስራው በፊት ሊቀድም የሚችለው ነገር ምንድነው? የሚሆነው ከስራ ባልደረቦቻችን ጋር ጥሩ ግንኙነት መፍጠር ችግሮች ሲኖሩ እንኳን ችግሮች አይፈጠሩም አይባልም። ችግሮች ሲኖሩ እንኳን እነዛን ችግሮች። በመቻቻል ማለፍ። በመመካከር ማለፍ። በይቅርታ ማለፍ እነዚህ እነዚህ አይነት ነገሮችን ተግባራዊ በማድረግ የስራ በልደረቦቻችን ጋር ጥርጉርነት መፍጠር እንችላለን። ስለዚህ ይሄንን ተግባራዊ በማድረጌ ምክንያት ከስራ ባልደረቦቼ ጋር አሁን ላይ ባለሁበት የስራ ሁኔታ በጣም ደስ የሚል የጥሩ ግንኙነት ነው ያለን የቤተሰብ ያክል የምንቀራረብ አይነት የስራ ግንኙነት ነው ያለን ማለት ነው። እንደ አጠቃላይ አመሰግናለሁ

አመሰግናለሁ ማሳለፍ እችላለሁ ወይ ነው የሚለው? አዎ። ማሳለፍ እችላለሁ ብዙ ጊዜ በተለይ በተለይ መጥፎ ሰዎች ሲያጋጥሙኝና እነዛን መጥፎ ሰዎች። የሚሰሩት ስራ ጥሩ ካልሆነ ወይንም ደስ የሚል ስራ የማይሰሩ ከሆነ ወደ መጥፎ እርምጃ ከማሳለፍ ከመሄድ የፊት ማሳለፍን እመጣለሁ። ሰውዬንም ደግሞ አሳልፍ የመጀመሪያ ምርጫዬንም ይሁኑ። ሳሳልፍ ግን ምንድነው የሚሆነው? ለጊዜው ነው የማሳልፋቸው ለጊዜው ነው የማሳልፋቸው ከዛ በኋላ እንደዛን ሰዎች ምን አደርጋለሁ? በተናደዱበት ሰዓት ወይንም በተበሳጩበት ሰዓት እንደዛ ለመናገር የሚፈልጉበት ሰዓት ሳይሆን በተረጋጉበት ሰዓት ሄጄ ይሄ ነገር እኮ ትክክል አልነበረም እንደዚህ በማለትህ እኮ። እንዲህ እንዲህ አይነት ነገሮች እኔ ይዘህ መባደል ወይንም ያ ሰው ዝም ባይል ኖሮ። እንዲህ እንዲህ አይነት ችግሮች ይፈጠሩ ነበረ። ስለዚህ በተቻለ መጠን ለቀጣይ ህይወትህ እንደዚህ እነዚህ ነገሮች አስተካክለው ስንል ስለው ያ ሰውን በደንብ ሲሰማን ለምን እዛ ላይ ስሜቱ በረዶለታል ስሜቱ ቀዝቅዞለታል። አንድ ሰው ደግሞ ስሜቱ ከበረደለትና ስሜቱ ከቀዘቀዘ ከዛ በኋላ ብንናገረው መጥፎ ነገር የምንናገረው እንኳን ምንም አይነት ችግር ሳይኖርበት። ይቀበላል ማለት ነው። ስለዚህ በአጠቃላይ ላይ። ማሳለፍ ጥሩ ባህሪ ነው። በደንብ ብንለምደውና ሁሉም ሰው ቢያደርገው ጥሩ ነው ብዬ አስባለሁኝ። ለምን እንደው በጣም ቀላል ለምን እንድላቸው ጥፋቶች ነው ትልልቅ ጉዳቶች እየደረሱ ያሉት። እነዛ አንድ ችግሮች ግን አንደኛው ከሁለቱ አንደኛው ሰው ማሳለፍ ቢችልና እነዛን ችግሮች በጋራ ታወጣኋቸው ቢሆን ኖሮ ወይንም ያን ጊዜ አሳልፈውት ቢሆን ኖሮ። ብዙ ምስቅጥሎች ላይፈጠሩ ይችላሉ ለምሳሌ የቤተሰብ መበታተን ላይኖር ይችላል። ህይወት ላይጠፋ ይችላል። ትልልቅ ጉዳቶች ላይ ደርሱ ይችላሉ። ስለዚህ ማሳለፍ በጣም ቆንጆ ባህሪ ነው ወይንም ጥሩ ነገር ነው ብዬ መናገር እችላለሁ ማሳለፍን ማለት ነው። ስለዚህ ማሳለፍ በጣም ጥሩ ነገር ነው። ማሳለፍ በጣም ወሳኝ ነገር ነው። ስለዚህ በተቻለ መጠን ሰዎች ማሳለፍ ቢችሉ። አንዳንዴ ሰዎች ሲበሳጩ ሰዎች ሲበሳጩ ያን ጊዜ እንዲያልፉት ብናደርግ ሳንናገራቸው ክፉ ነገር ሳይወጣ ጥሩ ልምድ ነው። ብዬ አስባለሁ ማለት ነው። አመሰግናለሁ

የጧት እለታዊ ተግባራችሁ ምንድነው ነው የሚለው የውይይት መነሻ ሀሳብ? ብዙ ጊዜ የጠዋት ጠዋት የምንሰራቸው ስራዎች አብዛኛው ጊዜ ተመሳሳይ አይነት ስራዎች ነው የምንሰራው። በጧት የማደርገው ምንድነው? ጠዋት ቀደም ብየ ከእንቅልፌ እነሳለሁ አስራ አንድ ተኩል እስከ አስራ ሁለት ሰዓት ባለው ጊዜ ውስጥ እነሳለሁ ከዛ በኋላ የግል ንጽህናዬን እጠብቃለሁ ፊቴን እታጠባለሁ ገላየን እታጠባለሁ። መታጠቢያ ቤት ውስጥ ከዛ በኋላ የማደርገው ምንድነው? ለተወሰነ ደቂቃ ጸሎት አደርጋለሁ ወይንም ደግሞ አስር አስራ አምስት ደቂቃ ወስጄ ከአምላኬ ጋር እገናኛለሁ ጸሎት አደርጋለሁ ውሎየን እንዲባርክልኝ እጸልያለሁ ማለት ነው። ሁለተኛው ስራየ የሚሆነው። ጸሎት ከጨረስኩኝ በኋላ ለተወሰነ ደቂቃ ምንድነው የማደርገው? ስፖርታዊ እንቅስቃሴዎችን እሰራለሁ ለአስር ላአስራ አምስት ደቂቃ እሱንም ስፖርታዊ እንቅስቃሴ እንቅስቃሴዎችን ለአጭር ጊዜ እሰራለሁኝ። ስፖርታዊ እንቅስቃሴዎቼን ከጨረስኩኝ በኋላ ምንድነው የማደርገው? መልሼ ተጣጥቤ ደግሞ ምን እሰራለሁ ማለት ነው። ለልጆቼ ቁርስ ማዘጋጀት ካለብኝ አብሬ ከባለቤቴ ጋር ቁርስ አዘጋጃለሁ ቤት ማስተካከል ካለብኝ ቤት አስተካክላለሁ። ቤት ማጽዳት ካለብኝ ቤት አጸዳለሁ። የልጆቼን ንጽህና እጠብቃለሁ። ልጆቼን ንጽህና እጠብቅናም ደግሞ ቁርስ እንዲበሉ አደርጋለሁ ልጆቼ ቁርስ እንዲበሉ በተለይ በጣም ህፃናት ነው የሆኑትን ቁርሳቸውን እንዲመገቡ አግዛለሁ አጎርሳለሁ እንደዚህ ነገሮችን እሰራለሁ። ከዛም በኋላ የሚሆነው ቀጣዩ ስራዬ ምንድነው የሚሆነው? ልጆቼን ካለባበስኩ ልብሳቸውን ካለባበስኩ ቁርሳቸውን ካበላው በኋላ የማደርገው ምንድነው የሚሆነው? ልጆቼን ወደ ትምህርት ቤት መሸኘት ነው። ቀጣዩ ስራ የሚሆነው ቀጣዩ ስራዬ ቁርስ እበላና ልጆቼን ወደ ትምህርት ቤት እሸኛለሁ። ልጆቼን ወደ ትምህርት ቤት ወስጄ ራሴ አደርሳቸዋለሁ። ብዙ ጊዜ ራሴን የማደርሳቸው ከስራ ሰዓት ቀድሜ ሄጄ ልጆቼን ትምህርት ቤት አድርሼ ከዛ በኋላ ወደ እህቴ እሄዳለሁ ማለት ነው። ወደ ስራ ቦታዬ እሄዳለሁ ማለት ነው። ስለዚህ ብዙ ጊዜ ብዙ ጊዜ በጧት የምሰራቸው እነዚህን ስራዎች ናቸው። ከመነሳት ጀምሮ እስከ ልጆችን ትምህርት ቤት መሸኘት ቁርስ አብልቶ ልብሳቸውን አልብሶ ከዛ በኋላም ደግሞ ስራ ቦታ በተገቢው ሰዓት እና ጊዜ ጊዜን ሳያሸራርፉ መድረስ በዋናነት እነዚህን ስራዎች እከውናለሁ ማለት ነው። በጧት ጠዋት የዘወትር ተግባር የቀደም ሲል ያነሳኋቸው ናቸው

አመሰግናለሁ ያ ትግል ትሰራ ታደርጋለህ ወይ ነው? አዎ ያ ትግል ትሰራ አደርጋለሁ። ቤቴ ውስጥ ወይንም ግቢ ውስጥ የተለያዩ አይነት አትክልቶችን እተክላለሁ። ለምግብነት የሚውሉ አትክልቶች ይኖራሉ። አበባዎች ይኖራሉ በተለያየ መልክ ያላቸው የተለያየ አይነት አበባዎችም ይኖራሉ እነሱን አበባዎች እንከባከባለሁ። ወይንም እተክላለሁ በዋናነት ከዛ በኋላም በየቀኑ በየቀኑ ውሃ እጠጣቸኋለሁ። ውሃ እጠጣለሁ ማለት ደግሞ ጎን ለጎን እንክብካቤ የሚያስፈልጋቸው መኮትኮት የሚያስፈልጓቸው አይነት የትክልት አይነቶችም ከሆኑ እኮተኩታለሁ። ሌላ ተጨማሪ መጨመር ያለብኝ አፈር የሚያውታቸው ከሆነ አፈር እጨምራለሁ አጠቃላይ ይሄ እንክብካቤ ስራ እሰራለሁ ማለት ነው። በተቻለ መጠን ደግሞ እንስሳቶች እንዳያገኟቸው ለማድረግ እሞክራለሁ አትክልቶችን እንስሳቶች እንዳያገኟቸው እና በተከለለ ሁኔታ እንዲያርጉ ምንም አይነት ነገር እንዳይከሰትባቸው አደርጋለሁ። ለፀሀይ የፀሀይ ፀሀይ እንዲያገኙ አደርጋለሁ። በተመሳሳይ እነዚህን መሰል ስራዎችን እሰራለሁ ማለት ነው። ስለዚህ የአትክልት ስራ ታደርጋለህ ነው? አሁን በሚገባ አደርጋለሁኝ። ለምግብነት የሚሉ አትክልቶችን ብዙ ጊዜ ስለምሰራው ወይንም ስለምታክልም አትክልቶችን ብዙ ጊዜ ከጓሮ ያገኛሉ ወይንም ከዛው ከግቢ ውስጥ አትክልቶችንም እማገኝበት ሁኔታ ይኖራል ማለት ነው። ስለዚህ የአትክልቶችን ስራ የምትሰረው ለሁለት ጥቅም ነው ማለት ነው። አንደኛው ነኝ መጀመር ነው ከአትክልቶች ጥቅም ለማግኘት ነው። ለምግብነት ለመድኃኒትነት የሚውሉ አትክልቶች አሉ ከእነሱ መድሃኒቶችን ለማግኘት የአትክልት ፍላጎቴን ለመመለስ ወይንም የአትክልት ፍላጎቴን ለማርካት እጠቀማለሁኝ። ሁለተኛው ደግሞ አበባዎችን እተክላለሁ እነዚህ አበባዎች ደግሞ ለግቢ ውበት ይሰጣሉ ለይታ በጣም ማራኪዎች ናቸው። ደስ የሚል እይታን ስለሚፈጥሩ ጥሩ ናቸው ሁለተኛውም አረንጓዴ ነገር ማየት በራሱ በጣም ደስ የሚል ነገር ነው አረንጓዴ ነገር ባየን ቁጥር ውስጣችን ደስ የሚል ስሜት ይሰማዋል የለመላሜ ስሜት ስለሚሰማን። የአትክልት ስራዎችን ብዙ ጊዜ ቤቴ ውስጥም ግቢ ውስጥም። አተክላለሁ ወይንም የአተክልት ስራዎችን አደርጋለሁ ማለት ነው

አመሰግናለሁ የይለፍ ቃልህን ትጠብቃለህ ወይ ነው የሚለው? ኦ ይለፍ እጠብቃለሁ ከበተቻለ መጠን ስልክ ላይ ላለማስቀመጥ እሞክራለሁ። ወረቀት ላይ ላለማስቀመጥ እሞክራለሁ። ሰዎች የሚያዩት ወይንም ፊት ለፊት የሚያዩበት ቦታ ላይ ቁጭ ብዬ ወይንም ተቀምጬ። ይለፍ ቃሌን ላለማስገባት ጥረት አደርጋለሁ። ስለዚህ የለፍ ቃልን ከተለያየ የአደጋ እጠብቃለሁ ለምን? ይለፍ ቃላችን አሁን በዋናነት ለብዙ ነገሮች መሰረት ነው ብዬ አስባለሁ። ለምሳሌ ብር እናስተላልፋለን ስለዚህ አንድ ሰው የለፍ ቃላችን አወቀ ማለት። የኛም ብር ወደ የትኛውም ሰው ማስተላለፍ ይችላል ማለት ነው። በተመሳሳይ ደግሞ ማህበራዊ መገናኛ ዘዴዎቻችን ላይ የምንጠቀምባቸውን ይለፍ ቃሎች አወቀ ማለት አንድ ሰው ደግሞ ምን ይሆናል? የኛን ማህበራዊ መገናኛ ዘዴዎች እንደራሱ አድርጎ ተጠቅሞ የተሳሳቱ መረጃዎችን ለሰዎች ይልካል። ስህተት ያልተፈጠሩ ነገሮችን ተፈጠረ ብሎ ከሰዎች ጋር። የማይሆን ነገር ያሰራጫል። እኛንም የሚጎዱ እኛንም የሚጎዱ ስራዎችን ሊሰራ ይችላል ማለት ነው። የስርቆት ወንጀሎችን ጨምሮ። ስለዚህ የለፍ ቃልን መጠበቅ ግዴታ እናስፈላጊ ስራ ነው የሚሆነው። ይህንን በተቻለ መጠን ጥረት አደርጋለሁ ለመጠበቅ። ብዙ የለፍ ቃሎች ኖሮና እንደሚታወቀው አሁን ላይ ሞባይል ሞባይል ብር ለማስተላለፍ የምንጠቀምባቸው ይለፍ ካሎች አሉ። ለተለያዩ ማህበራዊ መገናኛ ዘዴዎች ስንጠቀም የምንጠቀምባችሁ የይለፍ ቃሎች አሉ። እነዚህን በጥንቃቄ ካልተጠቀምን እና በጥንቃቄ ካልያዝናችሁ እነዚህ የይለፍ ቃሎቻችን ተጠቅሞ አንድ ሰው ብዙ ወንጀሎችን ሊሰራና ሊያከናውን ስለሚችል። በተቻለ መጠን እነዚህን አመሰግናለሁ። የይለፍ ቃልህን ትጠብቃለህ ወይ ነው የሚለው? ኦ ይለፍ እጠብቃለሁ ከበተቻለ መጠን ስልክ ላይ ላለማስቀመጥ እሞክራለሁ። ወረቀት ላይ ላለማስቀመጥ እሞክራለሁ። ስሜት ሰዓት መረጃዎች የሌሉ መረጃዎች የሚተላለፉ ከሆነ ለሀገርም ከባድ ሊሆን ስለሚችል። ትልቅ ወንጀል ስለሆነ እኛም ከተጠያቂነት የማናመልጥበት ሁኔታ ስለሚኖር የይለፍ ቃላችንን መጠበቅ አስፈላጊ ነው ማለት ነው።

አመሰግናለሁ ዋና ሀላፊነቶችህ ምንድን? ናቸው ነው የሚል። የተለያዩ ሀላፊነቶች አሉብን መቼም ሰው ነንና የተለያዩ ሀላፊነቶች ይጣልብናል። አንደኛው ሀላፊነቴ ምንድነው? መምህር ነኝ ስለዚህ እንደ መምህርነት። ሰው መምህር ሲሆን ተማሪዎቹ ለሱ ትልቅ ሀላፊነቶች ናቸው። ያ ማለት ምንድነው? ተማሪዎቹን ማስተማር አለበት በሚገባ ማስተማር አለበት። ሙያውን የሚመለከት ሙያቸውን የሚመለከት ተገቢውን ትምህርት ሰጥቶ እነዛ ልጆች እውቀት እንዲያገኙ ማድረግ አለበት የመጀመሪያው ሀላፊነቴ እሱ ነው ማስተማር ነው። ግን ስናስተምር ያው አንድ አስተማሪ በእኔ አመለካከት ክፍል ውስጥ ከሚያስተምረው ትምህርት ባሻገር ስነምግባሩን ማስተማር የሚሆን አለበት ብዬ አስባለሁ ስነምግባሩ ስል ምንድነው? ባህሪው የሚሰራው ስራ አለባበሱ አነጋገሩ የሚያደርጋቸው እያንዳንዱ እንቅስቃሴዎች በተማሪዎቹ እይታ ትልቅ ዋጋ ነው ያላቸው ስለዚህ ትልቅ ዋጋ ስለሚኖራቸው። ምንድነው በዋናነት ማለት ነው። እነዛን ሀላፊነቶች መወጣት አለበት ማለት ነው ከሙያው ጋር ብቻ የተያያዙት ሳይሆን ከሙያው በተያያዥነት የሚመጡ ሀላፊነቶችን ማለት ነው። ሌላኛው ምን ሀላፊነት አለብኝ? ቤተሰቤን በስርዓት የማስተዳደር ቤተሰቤን በስራት መምራትም ሌላኛው የሚጠበቅብኝ ሀላፊነቶች መካከል አንደኛው ነው። ይሄ ምንድነው? አንደኛው ቤተሰቤን የሚያስፈልጋቸውን ማሟላት አለብኝ። የሚያስፈልጋቸውን ስል ለቀን ተቀን ህይወታቸው ለልጆች ለባለቤቴ የሚያስፈልጋቸውን ንግሮች ማሟላት አለብኝ ይሄኛው አንደኛው ሀላፊነቴ ነው። ሁለተኛ የቤተሰቦቼን ጤና መጠበቅ አለብኝ። የጤና ችግር ሲያጋጥምም ወደ ህክምና መውሰድ አለብኝ። ሌላኛው ሀላፊነቴም ይሄኛው ነው ማለት ነው። ሌላኛው እና ሶስተኛው ሀላፊነቴ ደግሞ በአካባቢ የተሰጠኝ ብዙ ማህበራቶች ማህበሮች አሉ። የበጎ አድራጎት ማህበሮች የመረዳጃ ማህበሮች አሉ ከእነሱ ውስጥ የተሰጠኝ የስራ ድርሻዎች አሉ። እንድከውናቸው የሚጠበቅብኝ የስራ ድርሻዎች አሉ እነሱንም የስራ ድርሻዎች በተቻለ መጠን እከውናለሁ ወይንም እፈጽማለሁ ማለት ነው። ስለዚህ ቀደም ብዬ ያነሳኋቸው በዋናነት እነዚህ ሶስቱ ሀላፊነቶች። መደበኛ የስራዬ ጋር ማስተማሩ ሀላፊነት አለብኝ። ቤተሰቤን የማስተዳደር ሁለተኛ ሀላፊነት አለብኝ። ሶስተኛው እና ሌላኛው ሀላፊነት ደግሞ በአካባቢው ላይ ያሉ በጎ አድራጎት ድርጅቶች ላይ ወይንም ደግሞ መረዳጃዎች ላይ መሳተፍ እና የሚጠበቅብኝን ድርሻ መወጣት አለብኝ ማለት ነው። አመሰግናለሁ

አመሰግናለሁ። የአካባቢውን ይወዱታል ወይ? ነው የሚለው የውይይቱ መነሻ ሀሳብ አዎ አካባቢውን በሚገባ ነው የምወደው። አካባቢዬን የምወድበት ምክንያቱም ብዙ ነው አንደኛ አካባቢዬ በጣም ሰላማዊ ነው። በአካባቢዬ የምፈልገውን ነገር ማግኘት እችላለሁ የምፈልገውን ነገር ስምል ምንድነው ገበያ ውስጥ መግዛት የምንፈልጋቸውን ነገሮች በደንብ ማግኘት እችላለሁ በሚገባ ማግኘት እችላለሁ። ሁለተኛው በቅርብ የማውቀው ማህበረሰብ ነው አኗኗሩ ህይወቱ የማውቀው የለመድኩት አይነት ማህበረሰብ ስለሆነ አካባቢዬን እወደዋለሁኝ። መኖሪያ ቦታዬንም ስመርጥ የምወደውን አካባቢ ነው የመረጠው እውነት ለመናገር ያ ማለት ለኔ ተስማሚ ሊሆን ይችላል። አካባቢ አየር ፀባዩን አይቼ የሰውን ባህሪ አይቼ እንዲሁ ደግሞ ያሉት እድሎችን ያሉት እድሎችን ያሉት ጸጋዎችን አይቼ ሊያጋጥሙኝ የሚችሉትንም በተመሳሳይ ችግሮችን አውቄ ስለሆነ። አካባቢዬን የመረጥኩት በአጠቃላይ አካባቢዬን በጣም ነው የምወደው የሚገባ ነው የምወደው ያው አካባቢዬንም ስለምወደው። አካባቢዬን ለመጠበቅ የተለያዩ ስራዎችን ከውናለሁ ወይንም ከእኔ የሚጠበቅብኝን የተለያዩ ስራዎችን እፈጽማለሁ። ለምሳሌ ከኔ የሚጠበቁብኝ ነገሮች አሉ አንደኛውና የመጀመሪያው ነገር አካባቢን መንከባከብ ነው አካባቢን መንከባከብ ስንል ጉዳት አለማድረስ እንጨምራለን ማለት ነው። አካባብዬ ላይ አትክልት መትከል ካለብኝ አትክልቶችን መትከል አትክልቶችን መንከባከብ። አየሩ የአካባቢን አየር ሊጠብቁ የሚችሉ ነገሮችን ማድረግ አካባቢ ሰላም እንዲሆን ደግሞ ከእኔ የሚጠበቁብኝን ነገሮች መከወን ስራዬን በአግባቡ መስራት። ከማህበረሰቡ ጋር የሚኖረኝን መስተጋብር በጥሩ መልኩ እንዲሆን ማድረግ እነዚህን ስራዎችን ከእኔ ይጠበቃሉ ማለት ነው። አካባቢዬን ከወደድኩ ለአካባቢዬ ደግሞ ጥሩ ነገር ማሰብ አለብኝ አካባቢዬን የሚጠቅሙ ጥሩ ስራዎችን ማድረግ አለብኝ ነው ጥሩ ስራዎችን መስራት አለብኝ ማለት ነው። ስለዚህ አካባቢዬን በጣም ነው የምወደው የምመርጠው አካባቢ ስለሆነ የምኖረው ወይንም እየኖርኩ ያለሁት የምመርጥበት አካባቢ ስለሆነ አካባቢዬን በሚገባ ነው የምወደው ማለት ነው። እንደ አጠቃላይ አመሰግናለሁ

አመሰግናለሁ ሃይማኖታዊ ክብር ታከብራለህ ወይ ነው? አዎ ሃይማኖቴ እሚያዛቸውን ወይንም ደግሞ አንድን ሃይማኖት ስከተል ያ ሃይማኖት እሚያስቀምጣቸው ትዕዛዞች አሉ ወይንም እንድናከብራቸው እሚያስገድዱ ግብሮች አሉ ወይም እሚያስገድዱ በዓላቶች አሉ እነዚህን ሃይማኖታዊ ግብሮች ወይንም ሃይማኖታዊ በዓሎች በሚገባ ነው። እማከብረው ለምን መጀመሪያ ያንን ሃይማኖት የተቀበልኩት ወይንም ያንን ሃይማኖት የተከተልኩት ምንን በማሰብ ነው ይሄን በማሰብ ነው ቀደም ብዬ ያነሳሁትን የሃይማኖት እሚያዘኝን ነገር መፈጸም እችላለሁ ወይ መከወን እችላለሁ ወይ እሚሉትን ነገሮች ስለሆነ ታሳቢ አድርጌ የገባሁት ሃይማኖቱ እሚያዘኝን ነገር በትክክል ነው እምፈጽመው ወይንም በትክክል ነው እምሰራው ማለት ነው። በአጠቃላይ ስለዚህ ሃይማኖቴ ኦርቶዶክስ ነው። ኦርቶዶክስ እምታዛቸው ግብሮች አሉ ወይንም በዓላቶች አሉ ለምሳሌ የተለያዩ አጽዋማቶች አሉ ወይንም የጾም ወቅቶች አሉ እንድናከብራቸው በቤተክርስቲያን ደረጃ ተገኝተን እንድናከብራቸው እሚያስፈልጉ ወይንም እምንገደድባቸው ወይንም እሚፈለጉ በዓላቶች አሉ። እነዚህን በዓላቶችም በሚገባ ሃይማኖት ስራዎን በጠበቀ ሁኔታ ሃይማኖቱን በሚያከብር መንገድ ወይንም ሃይማኖቱን በሚፈቅደው መንገድ ምን ለማድረግ እሞክራለሁ ለማክበር እሞክራለሁ ወይንም ጥረት አደርጋለሁ ማለት ነው። ስለዚህ እንደ አጠቃላይ ሃይማኖታዊ ክብር ታከብራለህ? አዎ ሃይማኖታዊ ክብር አከብራለሁ። ለምን መነሻዬ ላይም እንዳልኩት ያን ሃይማኖት ስከተል ሃይማኖቱ እሚያዝዘውን ነገር ለመፈጸም እና የሃይማኖቱን ግብሮች ወይንም ክብረ በዓላቶች ላከብር ስለሆነ ያንን ሃይማኖት እምከተለው ስለዚህ ሃይማኖት እሚያዘኝም ነገር እፈጽማለሁ ሃይማኖቱ እሚያዘኝን ነገር አከናውናለሁ አከብራለሁ ማለት ነው

አመሰግናለሁ ቀርቀሃ በአካባቢው ወይ ያድጋል ወይ ነው? አዎ አካባቢ ቀርቀሃ በአካባቢያችን በጣም በስፋት ነው የሚያድገው። ለብዙ ሰዎችም የገቢ ምንጭ ነው በነገራችን ላይ ቀርቃ ቀርቃ አሁን ላይ በተለይ በተለይ አሁን ላይ ያለው ትውልድ ቀርቃን ለተያየ ነገር ይጠቀምበታል ነው። ቀርቃህ እንደተለያየ ነገር ወንበር ለመስራት ለመቀመጫ የሚያገለግሉ ሶፋዎችን ለመዘጋጀት ቀርቃህን እንጠቀማለን ወይም ቀርቃህን። እናሳድግ ያሳድጋል ማህበረሰቡ። በተመሳሳይ ደግሞ አጥር ቤታችን ውስጥ አጥሮችን ለማጠር ከቀርቃሃ የሚሰሩ ጥራሮች አሉ። እነዛንም ለመስራት በተመሳሳይ ቀርቃሃን ብዙ ሰው የሚፈልገው ወይም ቀርቃሃን የሚመርጠው ስለዚህ ቀርቃሃን ይፈለጋል ማለት ነው። ከዚህ በተጨማሪ በጣም ቀለል ላሉ አጥሮች መንገድ ዳር ለሚሰሩ ሻይ ቡና ለሚባልባቸው ወይም ሻይ ለሚሸጥባቸው ቡና ለሚሸጥባቸው አካባቢዎች ምን ይደረጋል? ጣራቸው ላይ ሼራ ይደረግና ያ ሼራ ጠንካር እንዲል ወጠር እንዲል ጣራንቾ ላይ ከቀርቃህ የሚሰራ ጠራር ይደረጋል። ስለዚህ የቀርቃሃው ላይ ለብዙ አገልግሎቶች ለተለያዩ ጥቅሞች እየዋለና እየተገለገልንበት ስለሆነ በአካባቢያችን ላይ ቀርቀሃ በአካባቢያችን ላይ በሰፊው ነው የሚያደርገው። እንደሚታወቀው አካባቢያችን ለቀርቃሃም አየሩ ወይም የአየር ፀባዩ ለቀርቃሃ ለማሳደግ የሚመች አይነት የአየር ፀባይ ስላለው ወይንም የአየር ፀባይ ስለሆነ አካባቢው ላይ ያለው ስለዚህ ቀርካሃን በተገቢው መንገድ ወይንም በሰፊው እያደገ ያለበት ሁኔታ ነው ያለው። ከዚህ በፊት የማይታወቅ መልኩን ለሰዎችም የገቢ ምንጭ በሰፊው የገቢ ምንጭ ሆኖ ሰዎች ከቀርካሀ ምርት ተጠቃሚ የሆኑበት ያለው ሁኔታ ይዛ ስላለ። አካባቢያችን ላይ ቀርቃሃ በሰፊው ነው የሚያደርገው ብዙ ሰውም እያሳደገ እና በእንክብካቤ ይዞ ቀርካሃዉን እያሳደገ ያለበት ሁኔታ ላይ አለ ማለት ነው። አመሰግናለሁ

በብዙ ህዝብ መካከል መሆን ተመቸህ ወይ ነው? ያው በብዙ ህዝብ መሃል መሆን ጥሩ ነው ጥሩ ነው። ግን ደግሞ በጣም የበዛ ሰው ባለበት መሃል መሆንም አስፈላጊ አይሆንም በተለይ ለእንደዚህ አይነት ለኔ አይነት ባህሪ ላለው ሰው በብዙ ህዝብ መካከል መሆን ላይመርጥ ይችላል። ግን ደግሞ ሰዎች እስከሆነ ድረስ የምንኖረው ከሰው ጋር ነው። እንቅስቃሴያችን ከሰው ጋር ነው ደስታችን የምንካፈለው ከሰው ጋር ነው ሀዘናችን የምንከፈለው ከሰው ጋር ነው። ማህበራዊ አገልግሎት የምንሰጠው ከሰው ጋር ነው። ስራ የምንሰራው ከሰው ጋር እስከሆነ ድረስ በብዙ ህዝብ መሆን መካከል መሆን መልመድ አለብን መቻል አለብን። ግን እንደኔ አይነት ባህሪ ያለው ሰው በጣም በብዙ ህዝብ መካከል መኖር አይመቸኝም። ለምሳሌ በጣም ሀገራችን ላይ ያሉት ትልልቅ ከተማዎች አሉ በጣም ህዝብ ተጨናንቆ በእያንዳንዱ እንቅስቃሴ ሱቅም ለመግዛት ሱቅ ላይ እቃ መግዛት ሸካዎች ለመግዛት ወይንም እንደው ቀላል ቀላል የሚባሉ ነገሮችንም ለመግዛት ትልልቅ ሰልፎች የምናይበት ሁኔታ ይኖራል። በዚህ ጊዜ በብዙ ህዝብ መሆን መካከል ብዙ አልደግፍም እኔ ወይንም ብዙ አይመቸኝም። ነገር ግን ደግሞ መላመድ አለብኝ። በጣም ከብዙ ህዝብ መካከል እንኳን ባይሆን ከሰው ጋር መኖር ወይንም ከተወሰኑ ሰዎች ጋር መኖር ከህዝብ መካከል መኖር። መልመድ አለብህ። ለምን አንደኛ ከበብዙ ህዝብ መሃል በመኖር ቁጥር የሰውን ባህሪ እንረዳለን ምን አይነት ሰው እንዳለ። ለኛ የሚጠቅመን ምን አይነት ሰው እንዳለ። በብዙ ህዝብ መካከል መኖር ምን አይነት ጉዳቶችን ሊያስከትል እንደሚችል ጥቅሞቹ ምን ሊሆኑ እንደሚችሉ እና መሰል መሰል ጥቅም እና ጉዳቶችን እያነሳን ነው መነጋገር። ስለሚቻል በአጠቃላይ ስለዚህ በብዙ ህዝብ መካከል መሆን እንደ አጠቃላይ ምንድነው ማለት ነው? መልመድ መቻል አለብን። ባንቺል እንኳን በጊዜ ሂደት ሊመጣ የሚችል ባህሪ እስከሆነ ድረስ በብዙ ህዝብ መሃል መካከል በጣም ባይበዛም ይመቸኛል ማለት ነው

አመሰግናለሁ። በቀን ምን ያህል ውሃ ትጠጣለህ? ነው የውይይቱ መነሻ ሀሳብ። በቀን ውስጥ ያው የህክምና ባለሙያዎችም የሚመክሩት አለ። እሱንም ታሳቢ በማድረግ እኔ የሚያስፈልገኝንም ታሳቢ በማድረግ በቀን ውስጥ እስከ ሁለት ሊትር ድረስ ውሃ እጠጣለሁ። ወይንም በአማካይ ሁለት ሊትር ውሃ እጠጣለሁኝ። በብዛት ምግብ በምመገብበት ሰዓት ምግብ በምመገብበት ሰዓት በተለይ በምግብ መሃልና ምግብ ምግቤን ስጨርስ በብዛት ውሃ እጠጣለሁ ሰፊውን ከቀኑ ከምጠቀማቸው ውሃዎች ውስጥ ብዙውን የምጠጣው ከምግብ በምግብ ሰዓት እና ከምግብ በኋላ ባሉት ሰአቶች ነው። ግን ደግሞ በተለያዩ ሰአቶች አድካሚ ስራዎችን በምሰራበት ሰዓት ደግሞ ከሁለት ሊትርም በላይ ውሃ የምጠጣበት አጋጣሚ አለ። ያ ማለት ምንድነው በጣም ሞቃት ቦታ ላይ ከሆነ ስራዬን እየሰራሁ ያለሁት በላበት መልኩ የሚወጣ ፈሳሽ አለ ከውስጤ። ያን መተካት አለብኝ፤ ድካሜንም መቀነስ አለብኝ። ስለዚህ ድካምን ለመቀነስ እና መሰል ላልኳቸው ጤናዬን ለመጠበቅ ስል በአማካኝ እስከ ሁለት ሌተር የምጠጣበት ሁኔታ ነው ያለው። እሱ ትንሹ ነው የሚሆነው ነገር ግን አንዳንድ ቀናቶች ላይ በተለይ ሞቃታማ ወቅት በሚኖርበት ሰዓት ከሁለት ሊትርም በላይ እስከ ሶስት ሊትር እስከ አራት ሊትር ውሃ በተለያየ ጊዜ የምጠጣበት ሁኔታ ወይንም ጊዜ ይኖራል ማለት ነው። ስለዚህ በአጠቃላይ በቀን ውስጥ ምን ያህል ውሃ ትጠጣለህ? የሚለው በአማካይ በአማካዩን በትንሹ እስከ ሁለት ሊተር ውሃ ድረስ እጠጣለሁ። ከሞቀታማ በሆነና አድካሚ ስራ በምሰራበት ሰዓት ደግሞ ከሁለት ሊትርም በላይ ከፍ ያለ የውሃ መጠን የምጠጣበት ጊዜና ወቅቶች ይኖራሉ ማለት ነው እንደ አጠቃላይ። አመሰግናለሁ።

አመሰግናለሁ! ዛሬ የመጀመሪያ ምግብ ምን ነበር የሚለው ዛሬ በአጋጣሚ የጾም ቀን አይደለም በእኛ አቆጣጠር፤ ስለዚህ የጾም ቀን ስላልሆነ በጠዋት ወደ ስራ ከመግባቴ በፊት ቁርስ በልቼ ነው የወጣሁት ወይንም ቁርስ ተመግቤ ነው የወጣሁት የመጀመሪያ ምግቤ ምንድነው የበላሁት እንጀራ ፈርፈር እንዲባል የኛ ምግብ አለ ወይንም ይሄ እንጀራ ፍርፍር ማለት ምንድነው ወይን ቋንጣ ፍርፍር እሚባለው እንጀራው አለ እንጀራው ላይ እንጀራው ይፈረፈራል እንጀራውን ለመፈርፈር ደግሞ የተለያዩ ነገሮችን ግብአቶችን ልንጠቀም እንችላለን ከዛ ውስጥ እንጀራውን ለፈርፈር በትክክል የተሰቀለ ወይንም ቤት ውስጥ የተዘጋጀ ቋንጣ ነበረ እሱን ቋንጣ ፍርፍር ተዘጋጅ የተዘጋጀውን ቋንጣ ፍርፍር የተመገብኩበት ሁኔታ ነው ያለው ወይንም ከቤት ስነሳ ወይንም ስወጣ በጧት የመጀመሪያ ምግቤ የነበረው ምንድነው ማለት ነው የእንጀራ ፍርፍር ወይንም ቋንጣ ፍርፍር የምንለው ነገር ነው ማለት ነው። ከዛ በኋላ እሱን ምግብ በላሁኝ ምግቤን እየበላሁ ደግሞ ውሃ ጠጣሁ ምግብ ለምግብ ጥማቴን ለማርካት ምግብ ጠጣው የተነቃቃ ውሎ እንዲኖረኝ ወይንም ቀኔን ደስ ብሎ ቀኔ ቀኔን በጥሩ ሁኔታ እንዳሳልፍ ወይንም ጥሩ ወሎ እንዲኖረኝና የተባረከ እንዲኖረኝ በተመሳሳይ ነቃ ብዬ ስራዬን እንድሰራ ቡና ከ ቁርስ በኋላ ቡና ጠጥቼ ነው ወደ ቤት የተመለስኩ ወደ ስራ የገባሁት ማለት ነው። ስለዚህም ስራዬን በአግባቡ እንድሰራ በተገቢው መንገድ እንድሰራና የተነቃቃ ውሎ እንዴኖረኝ አድርጓል ማለት ነው በአጠቃላይ ስለዚህ ዛሬ የመጀመሪያ ምግብ ምንድነው የሚለው ምን ነበር የሚለው ቋንጣ ፍርፍር ወይንም እንጀራ ፍርፍር ነው ተመግቢ ወደ ስራ የገባሁት ማለት ነ። አመሰግናለሁ!

አመሰግናለሁ መብረቅ ትፈራለህ ወይ ነው? የሚለው የውይይቱ መነሻ ነጥብ እውነት ለመናገር መብረቅ በትክክልም የሚያስፈራ ነገር። ለምን ቢባል ያው አንደኛ ባላሰብነው ሁኔታ ነው የሚመጣው። እንዲሁም ደግሞ ጉዳቱም ትልቅ ነው የሚሆነው ጉዳቱም ትልቅ ነው የሚሆነው ስንል ምንድነው የሚለው ምንድነው በመብረቅ ምክንያት እንስሳዎች እስከ ሞት ድረስ አደጋ ሊያጋጥም ይችላል። ከሞትም በተጨማሪ የሰው ሰውም ላይ ደግሞ በተመሳሳይ እስከሞት ድረስ አደጋ ሊያጋጥም ይችላል። ስለዚህ እንደው ሙሉ በሙሉ መብረቅን መዳፈር አስፈላጊ ነው ብዬ አላስብኝ። መብረቅን እፈራርለሁ። ለምን በተፈጥሮ የሚመጣ ክስተት ነው። እኛ በምናደርገው ነገር የሚመጣ ክስተት ስላልሆነ በተፈጥሮ የሚፈጠር ወይንም በተፈጥሮ ሂደት የሚኖር ክስተት እስከሆነ ድረስ መብረቅ በተወሰነ ደረጃ እፈራለሁ። ግን ደግሞ ይሄን ያክልም ደግሞ በጣም ፈሪ አይደለሁም ማለት እንደው ዝም ብሎ በእያንዳንዱ ብልጭታ ብልጭ ሲል። መብረቅን በመፍራት ሌላ ነገር አላደርግም። ግን በተቻለ መጠን አልዳፈርም። መብረቅ የሚኖርበት ሰዓት ጥንቃቄን ለማድረግ እሞክራለሁ ማለት። የሆነ ነገር ቢፈጠር የሆነ ነገር ቢፈጠር ማለት ችግሮች ቢፈጠሩ። እንዴት? መከላከል እንዳለብን እነሱን ነገሮች ለማስተካከል ወይንም ለመ ለመ እርምጃዎችን ለመውሰድ ጥረት አደርጋለሁ። ግን በጣም ደፋርም አይደለሁም መብራቅን እፈራዋለሁ ግን እፈራለሁ። ግን ደግሞ ስፈራ ጥንቃቄ በተሞላበት ሁኔታ ያ ማለት ጉዳቱን ጉዳት ሊያደርስ እንደሚችል ተረድቼ ጉዳቶች እንኳን ቢፈጠሩ። ከጉዳቶች ከጉዳቶች እንዴት ነው መቀነስ የሚቻለው ወይንም ከጉዳቶች እንዴት ነው? መከላከል የሚቻለው የሚለውን ነገር እሱን ታሳቢ አድርጌ ነው ማለት ነው።

አመሰግናለሁ ቅርጫት አለ ወይ ነው? የሚለው አዎ ቅርጫት አለኝ እንደሚታወቀው ቅርጫት ለተለያዩ አገልግሎቶች ይውላል ወይንም ለተለያየ ጥቅሞች እንጠቀምበታለን። አንደኛው እቃዎችን ከቦታ ቦታ ይዞ ለማጓጓዝ ወይንም ከቦታ ቦታ ይዞ ለመንቀሳቀስ ቅርጫት አንደኛው መንገድ ነው ወይንም ቅርጫት አንደኛው ነገር ነው። ሁለተኛ ቤት ውስጥ ወይንም በተለይ በተለይ እቃ ቤታችን ውስጥ እቃዎችን በአንድ ላይ ለማስቀመጥ ሰብሰብ አድርጎ አንድ ላይ ለማስቀመጥ ቅርጫቶችን እንጠቀማለን ወይንም ቅርጫቶችን እንይዛለን ወይንም ቅርጫቶችን እንወስዳለን ማለት ነው። ስለዚህ ቅርጫት ለተለያዩ አላማዎች ሊውሉ ይችላሉ ወይም የተለያዩ ጥቅሞች ሊውሉ ይችላሉ። በዚህ ምክንያት እንደው እኔ በምኖርበት አካባቢ በአብዛኛው ሰው ቅርጫት አለው ወይም ቅርጫት የሌለው ሰው የለም ብለን መናገር እንችላለን አብዛኛው ሰው ስላለው ማለት ነው። ለምን ለተለያዩ አላማዎች የምንጠቀምበት ማለት ነው። የቅርጫት እንደሚታወቀው የሚዘጋጀው ከቀርቃሃው ቀርቃሃው በትክክል ይሰነጠቃል። ቅርቃሃው በትክክል ከተጠነጠቀ በኋላ በባለሙያ በደንብ በደንብ በስብጥር ይሰራል በሚመች መልኩ በምንፈልገው መጠን ልክ ይዘጋጃል። በነገራችን ላይ የተለያየ መጠን አድርገን ማሰራት እንችላለን። ስለዚህ በምንፈልገው መጠን ልክ ተደርጎ ማሰራት ይቻላል። ከዛ በኋላ ለየትኛውም አገልግሎት ለምንፈልገው ለየትኛውም አገልግሎት ምንም መጠቀም እንችላለን ማለት ነው። ያን ቅርጫት መጠቀም እንችላለን ማለት ነው። ስለዚህ ቅርጫት አለህ ወይ? አዎ አንድ ብቻ ሳይሆን ወደ አራት የሚደርሱ ቅርጫቶች አሉኝ። እንደዛም የተለያየ መጠን ያላቸው በመጠን ደረጃ የተለያየ እቃ መሸከም የሚችሉት ማለት የሚይዙት የቃ መጠንም በዛው ልክ ይለያያል ማለት ነው። የተለያየ የቅርጫት መጠን ነው ያሉኝ ስል ስለዚህ በአጠቃላይ ወደ አራት ቅርጫቶች አሉኝ። ቤት ውስጥ ለተለያዩና ለምንፈልጋቸው መሰረታዊ አገልግሎቶች የምጠቀምባቸው ማለት ነው። በዋናነት አመሰግናለሁ

አመሰግናለሁ ቅሬታዎችን እንዴት ታስተናግዳለህ ነው እሚለው? ቅሬታዎችን በተለያየ መልኩ ነው እማስተናግደው። አንደኛው ቅሬታዎች ካሉ በምሰራበት ተቋም ወይም በማህበራዊ ወይም በምኖርበት አካባቢ ላይ ቅሬታዎች ካሉ የመጀመሪያ ስራዬ የሚይሆነው ቅሬታዎችን በበጎ መልኩ ነው እምመለከተው የትኛውም ሰው ቅሬታ ቢያነሳ ያን ቅሬታ በመጥፎ አላየውም። ያ ምንድነው ማለቴ? ቅሬታውን በትክክል ለማስተናገድ ነው እምሞከረው ወይንም ደግሞ ትክክለኛ ጥፋት ነው ወይ የሚለውን ነገር የመጀመሪያ ማረጋገጫ እምሰጠው እሱን ነው እሚሆነው እሱን አረጋግጣለሁ። ከዛ በኋላ ትክክለኛና መስተካከል ያለበት ነገር ከሆነ ቅሬታዎችን በሚገባ ነው እምቀበለው ቅሬታዎችን እቀበላለሁ። እኔ ማስተካከል እምችላቸውን ቅሬታዎች እኔ እራሴ አስተካክላለሁ ማለት ነው። ነገር ግን ደግሞ ከእኔ አልፎ ተቋሙ እሚያስተካክላቸው ወይንም ተቋሙ ማስተካከል ያለበት ቅሬታዎች ከተነሱ ደግሞ ያንን ቅሬታ ከእኔ በላይ ላሉት ተቋሙን በተሻለ ሁኔታ ለሚመሩት ሰዎች እነዛን ቅሬታዎች አስተላልፋለሁ ማለት ነው። ከዛ በኋላ እነዛን ቅሬታዎች ለተቋሙ ለሚመሩት ሰዎች አስተላልፋለሁ ወይንም ቅሬታዎቹን አሳውቃለሁ። ያን ተቋም እሚመሩት ሰዎች ደግሞ ምን ያደርጋሉ ማለት ነው? ያን ቅሬታ እሚፈታበትን የተለያየ መንገድ ይፈጥራሉ ወይንም የተለያየ መንገዶችን ያዘጋጃሉ ማለት ነው። ስለዚህ ቅሬታዎችን በመጥፎ አላያቸውም ቅሬታዎችን በበጎ ጎን ነው ለመረዳት እምሞክረው ወይንም ቅሬታዎችን በበጎ ነው እማየው። ከዛ በኋላ እሚመጡት ቅሬታዎችን ደግሞ እቅድ እምቀበልበት አግባብ ምንድነው እሚሆነው? ስህተቶችን በሚያርም ሁኔታ ወደፊት የተሻለ አገልግሎት ለመስጠት በሚመች መንገድ ቅሬታዎችን ለማስተናገድ ጥረት አደርጋለሁ። የተለየ ጥላቻም አላሳይም። ቅሬታውን ይዞ ለሚመጣ ሰው ወይንም ቅሬታውን ይዞ ለሚቀርብ ሰው የተለየ ጥላቻም አይኖረኝም ቅሬታውን ስላቀረበ ለዛ ድርጅት መሻሻሉን ወይም በጎ ጎኑን እንጂ እሚያሳየው መጥፎ ጎኑን ስላልሆነ። ቅሬታዎችን በሚገባ አስተናግዳለሁ ቅሬታውን ለሚያቀርብ ሰውም የተለየ መጥፎ ስሜት አይኖረኝም ከሌላው በተለየ ሁኔታ አላየውም ማለት ነው። አመሰግናለሁ

አመሰግናለሁ። የልደትህን ቀን እንዴት ታከብራለህ? ነው። የልደት ቀኔን በዋናነት በጣም ልጅ ሳለው ነበረ በደንብ የማከብረው። ፕሮግራም አዘጋጅቼ፤ ወይንም ቤተሰቦቼ ፕሮግራም አዘጋጅተው፤ ከልጆች ጋር ጥሩ ጊዜ እንዲኖረኝ አድርገው የሚያሳልፉ በልጅነት ጊዜ ነው የነበሩ በዋናነት። አሁን ላይ ምናልባት ቀኑን በማስታወስ ቀለል ባለ ሁኔታ ከቤተሰብ ጋር ወደ መዝናኛ ቦታዎች በመሄድ የእረፍት ቀን ከሆነ በተለይ ወደ መዝናኛ ቦታዎች በመሄድ፤ ከ ከቤተሰብ ጋር ሻይ ቡና በማለት፤ የጋራ ጊዜ በማሳለፍ የተወለድኩበት ቀኔን ወይም የልደት ልደቴን ለማክበር እሞክራለሁ። ከዛ ውጪ ከሆነ ደግሞ የእረፍት ቀን ካልሆነና የስራ ቀን የሚሆን ከሆነ ደግሞ፥ ቤት ውስጥ ቀለል ያለ ፕሮግራም ማዘጋጀት። ቀለል ያለ ፕሮግራም ስል ምንድነው ቀኑን የሚያስታውስ ነገር ቀኑን ከቤተሰቦቼ ጋር በፎቶ ፎቶ መነሳት በፎቶ መነሳት ማሳለፍ። ከዚህም ባለፈ ደግሞ ያው ብዙ ጊዜ ልደት ማክበር የተለመደው ኬክ በማዘዝ በማዘዝ ነው ወይንም ኬክ እንዲኖር በማድረግ ነው። ስለዚህ ኬኮችን አዛለሁ ከዛ በኋላ ያን ኬክ በጋራ እንቆርሳለን ወይንም እኔ ባለልደቱ ቆርሼ ከዛ በኋላ በጋራ ከቤተሰብ ጋር ጊዜያችንን የምናሳልፍበት እና ደስ የሚል ጊዜ የሚኖረን ሁኔታ ይኖራል ማለት ነው። ስለዚህ በዋናነት የልደት ቀኔን የማከብረው ቀደም ብዬ ባልኳቸው መንገዶች ነው። ቀደም ብዬ ባልኳቸው መንገዶች ማለት ለስራ ቀን ሲሆን ምሽት ላይ ከቤተሰቦቼ ጋር የጋራ ጊዜ በማሳለፍ የሚጠጡ ነገሮችን፣ ኬክ የሚበሉ ነገሮችን በማዘጋጀት የልደት ቀኔን ለማሳለፍ ጥረት ነው የማደርገው። የእረፍት ቀን ከሆነ ደግሞ የመናፈሻ ቦታዎች ጋር በጋራ ከቤተሰብ ጋር በመሄድ፤ እዛ መናፈሻ ቦታዎች ላይ ፎቶ በመነሳት፤ የጋራ ግዜ እንዲኖረን አድርጎ ሻይ ቡና በማለት እና በመሰል ነገሮችን በመስራት የልደት ቀኔን በዛ መልኩ አከብራለሁ ማለት ነው።

መተግበሪያዎችን ታወርዳለህ ነው የሚለው? አዎ መተግበሪያዎችን የተለያዩ መተግባሪያዎችን አወርዳለሁ ለስልኬ ለስልኬ የተለያዩ መተግበሪያዎችን አወርዳለሁ። በተመሳሳይ ደግሞ ለላፕቶፔ ለላፕቶፔም ለተለያዩ አገልግሎቶች የሚጠቅሙኝ መተግባሬዎች አወርዳለሁ። ያው መተግበሪያዎች እንደሚታወቀው አላማችን ህይወታችን ማቅለል ነው የሚሆነው ህይወታችን ቀለል እንዲል አድርገው የተሻሉ ሰዎች እንዲሆን ማድረግ ነው። ስለዚህ የተለያዩ መተግበሪያዎችን አወርዳለሁ። ለምሳሌ አስተማሪ የሆኑ መተግበሪያዎች አሉ። አስተማሪ የሆኑ መተግበሪያዎች አሁን ላይ እንደሚታወቀው ብዙ አስተማሪ የሆነ ነገሮችን መተግበሪያዎችን መጠቀም መጠቀም ማግኘት ስለሚቻል አስተማሪ የሆኑ ነገሮችን አወርዳለሁ። በዋናነት ወይንም መተግበያዎችን አወርዳለሁ። ከዛ በተጨማሪ ደግሞ ለመዝናኛ የሚያገለጉ መተግበሪያዎች አሉ። ለምሳሌ የተለያዩ ማህበራዊ መገናኛ ዘዴዎች የተለያዩ ማህበራዊ መገናኛ ዘዴዎች እንደ ፌስቡክ ቴሌግራም ዋትሳፕ ትዊተር እና መሰል መተግበሪያዎችን አወርዳለሁ። በተመሳሳይም ደግሞ ለላፕቶፔም ብዙ መተግበሪያዎችን አወርዳለሁ። ላፕቶፔ ላይ ለስራ የምትጠቀምባቸው በተለይ በተለይ የተለያዩ ሶፍትዌሮች አሉ። ላፕቶፕ ላይ የሚጫኑ ወይም ኮምፒውተር ላይ የሚጫኑ ሶፍትዌሮች አሉ። በተለይ እኔ ለምሰራበት ስራ የሚያገለግሉኝ የተለያዩ ሶፍትዌሮች ስለሚኖሩ እነሱን ሶፍትዌሮች የተለያዩ ድሕረ ገጾችን ተጠቅሜ ወይም የሚገኙበትን ምንጭ በመጠቀም ምን አደርጋለሁ የተለያዩ መተግበሪያዎችን ለማውረድ ጥረት አደርጋለሁ ይሄንን አወርዳለሁ ማለት ነው። ስለዚህ በአጠቃላይ ለቆ ለትምህርት አዘል ነገሮችን ለማግኘት ወይንም ደግሞ ለመዝናኛ ለመዝናኛ አገልግሎት የሚውሉ የተለያዩ መተግበሪያዎችን አወርዳለሁ። እንደዚህ መተግበሪያዎችም ቀደም ብዬ እንዳነሳሁት ዘርፈ ብዙ ጥቅም ነው ያላቸው። ህይወታችን በጣም በትልቁ ነው የሚያቀሉልን ከዚህ በፊት በእጃችን የምንሰራቸውን ስራዎች በቀላሉ በመተግበሪያዎች መስራት ስለሚቻል። በአጠቃላይ ለስልኬም ይሁን ለላፕቶፔ ከተለያዩ ደረ ገጾች መተግበሪያዎችን አወርዳለሁ ማለት ነው

አመሰግናለሁ ሹራብ መስፋት ትችላለህ ወይ ነው? አዎ ቀለል ያሉ ሹራቦች ከሆኑ መስፋት እችላለሁ ምናልባት ሹራቡ ደረጃ ደግሞ ከፍ ሲል ደግሞ እንደ መስፋትም ትንሽ ስለሚያስቸግር በጣም ከባባድ ሹራቦችን መስፋት ሙሉ ሙሉ እችላለሁ ብዬ ለመነገር ልቸገር እችላለሁ ነገር ግን ደግሞ የተለያዩ ሽራቦችን እሰፋለሁ ምናልባት ቤት ውስጥ በቀላሉ በቀላሉ በእጃችን በእጃችን ማለትም መርፌ ክር ተጠቅመን የምንሰፋቸው አይነት ሹራቦች ይኖራሉ እነሱን መስፋት እችላለሁ። ከዚህ ውጪ ደግሞ የተለያዩ መስፊያ ማሽኖች አሉ። ልብስ የምንሰፋባቸው በተለይ ደግሞ ሽራብ ለመስፋት በጣም የሚመቹ አይነት ማሽኖች አሉ ቀለል ያሉ ማሽኖች ማለት ነው። በጣም አነስ ያሉ ወይንም በመጠን ደረጃ አነስ ያሉ ሹራቦች ከሆኑና ለመስፋት የማያስቸግሩ ከሆነ እንደዚህ አይነት ሽራቦችን መስፋት እችላለሁ። ለምን በጣም አነስተኛ ቢሆንም ከዚህ በፊት ስልጠና ወስጃለሁ ስልጠና ወስጄ እንዴት አድርገን መስፋት እንደምንችል። እንዴት አድርገን ደግሞ ቆንጆ ቆንጆ አሰፋፍ ዘዴዎችን በተወሰነ ደረጃ በስልጠናና በትምህርት መልኩ ስለወሰድኩኝ ከዚህ በፊት ቀለል ያሉ ሹራቦችን መስፋት እችላለሁ። ሹራብ ብቻ ሳይሆን ከሹራብም አልፎ የተለያዩ በቀላል ስፌት ሊሰሩ የሚችሉ አልባሳትን መስፋት እችላለሁ። ነገር ግን ደግሞ በጣም ከባባድ ሹራቦች አሉ ለምሳሌ ለቅዝቃዜ ጊዜ የምንጠቀምባችው ወፋፍራም እና መጠናቸው ወይንም የአለባበስ ዘዴያቸውም የተለዩ አይነት ሹራቦች አሉ። እነሱ ሽራቦች አንደኛ በጣም የተለዩ ባለሙያዎች ነው የሚሰፉት ስለዚህ እነሱን መሰል ሹራቦች መስፋት ትንሽ ልቸገር እችላለሁ። ከዛ ውጪ ያሉትን ሹራቦች ግን ቀለል ብለው ለህፃናትም ይሁን ለአዋቂ የሚሆኑ ሹራቦችን ግን መስፋት እችላለሁ ማለት ነው። እንደ አጠቃላይ አመሰግናለሁ

አመሰግናለሁ። ፎቶ ማንሳት ትወዳለህ ወይ ነው ለሚለው አዎ ፎቶ ማንሳት በጣም ምንድነው የፎቶ አፍቃሪና በየአንዳንዱ እንቅስቃሴ የምበላውንም የምጠጣውንም የምንቀሳቀስበትንም የምሄድበትን ቦታ በፎቶ የምይዝ ወይንም ፎቶ የማነሳ ሰው ባልሆንም በተቻለ መጠን ማስታወሻዎችን ለመያዝ እሞክራለሁ ማስታወሻዎችን ለመያዝ እሞክራለሁ ማለት የማላገኛቸው ሁነቶች ካሉ ለምሳሌ የማላገኛቸው በዓላቶች ካሉ የማላገኛቸው ሁኔታዎች ካሉ እነሱን በፎቶ ለማስቀረት ጥረት አደርጋለሁ ይሄንን በፎቶ ይዛለሁ በተመሳሳይ ደግሞ ልጆቼን ልጆቼን በተለያየ ጊዜ በየሳምንቱ የሚኖራቸውን ለውጥ ለመያዝ እና ወደፊት ከምን ተነስታው ምን ላይ እንደደረሱ ለማሳየት ፎቶዎችን አነሳለሁ እንደው በተለየ ሁኔታ ራሴን ባላነሳም የቤተሰብ አባሎቼን ልጆቼን እንዲሁም ደግሞ ታሪካዊ ቦታዎች በምሄድበት ሰዓት አንደኛ ታሪካዊ ቦታዎች ምናልባት ድጋሚ ወደ እንደዚህ አይነት ቦታዎች የመሄድ እድል ውስጥ ስለማይኖረኝ እነዚህን ቦታዎች በፎቶ ለመያዝ እሞክራለሁ ከዛም አልፎ ደግሞ እነዚህ ቦታዎች ላይ ደግሞ እድሉንም የማላገኘው ከሆነም እኔም እዛ ቦታ ላይ በሰዎች አማካኝነት ፎቶ ተነስቼ ለታሪክ የማስቀምጥበት ሁኔታ ይኖራል ማለት ነው ነገር ግን እያንዳንዱን እንቅስቃሴ አሁን አንዳንድ ሰዎች የምንታዘበው ነገር አለ የሚበሉትንም ነገር በፎቶ ማሳየት የሚፈልጉ የሚጠጡትንም ነገር በፎቶ ማንሳት የሚወዱ ሰዎች አሉ እንደዛም መሆኑ አስፈላጊ ነው ብዬ አላስብም በኔ ግምት ለምን በፎቶ መያዝ ያለባቸው እውነቶች አሉ በፎቶ መያዝ የሌለባቸው እውነቶች አሉ ስለዚህ እየመረጥን እየመረጥን ቢሆን ደግሞ ፎቶ የምናነሳው አንደኛ ጥሩ ማስታወሻ ነው ሁለተኛ የሰውንም ኑሮ የሰውንም ባህሪ አንረብሽም ብዬ አስባለሁ ስለዚህ ፎቶ ማንሳት በጣም ቤተሰብ አባል ለቤተሰብ አባሌ እና ታሪካዊ ቦታዎች ጋር በምንቀሳቀስበት ሰዓት ፎቶ ማንሳት እፈልጋለሁ እወዳለሁ ማለት ነው

የዝናብ ውሃ ትሰበስባለህ ወይ ነው? የሚለው የውይይቱ መነሻ ሀሳብ አዎ የዝናብ ውሃ እሰበስባለሁ በተለይ በተለይ እኔ የምኖርበት አካባቢ ትልቅ የሆነ የውሃ ጥረት ያለበት ቦታ ነው ወይንም አካባቢ ነው የሚሆነው። ስለዚህ የውሃ ጥረቱም ለመከላከል ወይንም ንጽህናችን ለመጠበቅ ልብሶቻችን ለማጠፍ በተመሳሳይ ደግሞ ምግቦቻችን ለማብሰል ለማከናወን ውሃ አስፈላጊ ነገር ነው እንደሚታወቀው ውሃ መሰረታዊ እና በጣም አስፈላጊ ነገር ነው። ስለዚህ እነዚህን ነገሮች ለመከወን የዝናብ ውሃ እሰበሰባለሁ ብዙ ጊዜ የዝናብ ውሃ እሰበሰባለሁኝ የዝናብ ውሃም የምሰበስበው ቀደም ብዬ ባነሳሁት መልኩ ምንድነው የሚሆነው? ቤቴ ጣራ ላይ ንጹህ እንዲሆን አደርጋለሁ መጀመሪያ ንጹህ እንዲሆን ካደረኩኝ በኋላ ምንድነው የማደርገው? ከታች ማጠራቀሚያ እቃዎችን አስቀምጣለሁ ከመሬት ላይ ወይንም ያ ውሃ የሚፈስበት በጣም በትልቁ የሚፈስበት ቦታ ላይ የውሃ ማጠራቀሚያ እቃዎችን ባሊዎችን አስቀምጣለሁ በተለይ ትልልቅ የሆኑ ባሊዎችን አስቀምጣለሁ ከዛ በኋላ ያ ያስቀመጥኩት እቃ እስከሚሞላ ድረስ ውሃው እንዲጠራቀም እፈቅድለታለሁ። ወይንም እንዲሞላ አደርጋለሁኝ ያንን እቃ ከዛ በኋላ ሲሞላ ዝናቡ ሳያልፍብኝ ወይንም ሙሉ በሙሉ ዝናቡ ሳያቆም ቶሎ ቶሎ አመላልስና መልሶ እንዲተካ አደርገዋለሁ መልሶ ዝናብ ሲያቆም እንዲተካ አድርጌ አሁንም ቶሎ ቶሎ አመላልስና የሚያስፈልገኝን ውሃ እስከምትመጣ ድረስ ቀጣይ እንደተራችን ደርሶ ውሃ እስከሚመጣ ድረስ ምን አደርጋለሁ ማለት ነው። ውሃ ሰበሰባለሁ ማለት ነው ይሄም ለብዙ ነገር ያግዘኛል። ታዲያ የግል ንጽህናችን ለመጠበቅ ለመታጠብ አስፈላጊ ልብሶቻችን ለማጠብ ምግብ ለማብሰልም በተመሳሳይ እንጠቀምበታለን ግን የዝናብ ውሃ ስንሰበስብ ደግሞ ጥልቃቄ ማድረግ አለብን። በተለይ ከተማ አካባቢ ላይ ጣራዎቻችን ንጹህ ላይሆኑ ይችላሉ። ስለዚህ የምንጠቀመውን የሰበሰብነውን አምጥተን ለመጠጥ በተለይ ለህፃናት የሚሆን ለኛው የምንጠቀምበት ሰዓት ለተለያዩ በሽታዎች ተጋላጭ ልንሆን ስለምንችል በተቻለ ሁኔታ በተጠንቀቅ ወይንም በጥንቃቄ ውሃ መሰብሰብ አለብን ማለት ነው

አመሰግናለሁ ቤትህን እንዴት ታየዋለህ? ይሄ ነው ቤቴ በጣም ጥሩ ነው። ወይንም ቤቴ ውስጥ ስሆን በጣም ደህንነት ይሰማኛል ሰላም ይሰማኛል። በጣም አስገዳጅ ሁኔታ ከሌለ በስተቀር በጠዋት ተነስቼ ቤቴን አጽድቼ የሚበላ ነገር በልቼ ቤቴ ውስጥ ስራዬን ብከውን በጣም ነው የምመርጠው። ያ ማለት የመስሪያ ቤት ወይንም የድርጅት ስራዎች ከሌሉብኝ ማለት ነው። እነሱ ከሌሉብኝ ቤቴ ውስጥ መዋልና ቤቴን አጽድቶ ቤት ውስጥ ስራዎችን ሲከውኑ መዋል ለኔ በጣም ደስ የሚለኝ ነገር ነው። ብዙ ሰው ምናልባት ቤት ውስጥ መዋን ላይፈልግ ይችላል ነገር ግን እኔ ቤት ውስጥ መሆን ከሚያስደስታቸው ሰዎች መካከል አንዱ ነው አንዱ ነኝ። ቤት ውስጥ ሰው ምናልባት ብዙ ስራ ላይኖር ይችላል የሚል ግን የምሰራው ነገር አላጣም ቤት ውስጥ በዋልኩበት ሰዓት ቤት አጸዳለሁ። የግል ንጽህናዬን እጠብቃለሁ። ቤት ውስጥ የምትጠቀምባቸውን ቁሳቁሶች አጸዳለሁ። ከዛም በተጨማሪ ደግሞ የምሰራቸው ስራዎች የምሰራቸው የግል ስራዎች ካሉ እነዛን የግል ስራዎች ቤት ውስጥ ሆኚ እከውናለሁ። ምናልባት ደግሞ ማንበብ ካለብኝም ደግሞ መጽሐፍቶቼን አነባለሁ። መዝናናት ስፈልግ ወይም ደግሞ ራሴን ማሳረፍ ስፈልግ ማዝናናት ስፈልግም ደግሞ የተለያዩ አይነት መዝናኛ አማራጮቼን በስልኬ በላፕቶፔ ወይንም በቴሌቪዥኔ አማካኝነት። አማራጭ የተለያዩ የመዝናኛ አማራጮችን ስለማገኝ በነገራችን ላይ እውነት ለመናገር ቤቴን በጣም ነው የምወደው። ወይንም ደግሞ ቤት መዋልን በጣም ከሚፈልጉት ሰዎች መካከል አንዱና ዋናው ነኝ ብል ማጋነን አይሆንም። እናም ቤቴን በጣም ነው የምወደው በጣም ነው ደስ የሚለኝ ቤት መዋል። ቤት ቤት ውስጥ የሚከወኑ ስራዎችን መስራት የግል ስራዎችም ይሁን የድርጅት ስራዎችንም ወስዶ ወይንም እዚ የምንሰራበት ተቋም ስራዎችንም ወስዶ ቤት ውስጥ መስራት በጣም ከምፈልጋቸው እና ከማደርጋቸው ነገሮች መካከል አንዱ ነው ማለት ነው። አመሰግናለሁ

አመሰግናለሁ። መዋኘት ትችላለህ ወይ? ነው የሚለው። መዋይ መዋኘት ያው በጣም ዋናተኛና በ ለውድድር የምቀርብ ዋናተኛ ባልሆንም የተወሰነ እሞክራለሁ ብል ይሻላል። መዋኘት እችላለሁ ብዬ መቶ መቶ በመቶ ባልናገርም እሞክራለሁ። ለምን ባደኩበት አካባቢ ላይ ወንዞች ነበሩ። ለመዋኛ ተብሎ የተዘጋጁ የመዋኛ ስፍራዎች እንኳን ባይኖሩ የተለያዩ ወንዞች ነበሩ። የተለያዩ ወንዞች ነበሩ ምንድን ነበር የምናደርገው ከልጆች ጋር ወይንም ከጓደኞቼ ጋር እንሆንና በተለይ እረፍት የምንሆንበት ሰዓት፤ ቅዳሜና እሁድ፤ ከትምህርት መልስ ወይንም ደግሞ ክረምት ክረምት ክረምት በእኛ አቆጣጠር ትምህርት አይኖርም ትምህርት በማይኖርበት ሰዓት ምንድነው የምናደርገው ወደ እነዚህ ወንዞች በመሄድ እንዋኛለን። የሚችለው የማይችለውን ያለማምዳል፤ እንዴት መግባት እንዳለብን፤ ምን አይነት ጥንቃቄ ስንገባ ምን አይነት ጥንቃቄ መውሰድ እንዳለብን ደግሞም ለመዋኘት በቀላሉ እንዴት መልመድ እንደምንችል እርስ በእርሳችን እንማማር ነበረ። እና ያ ምን አድርጎናል አንዱ ከአንዱ እየተማረ አንዱ ከአንዱ እየተማረ ሄዶ በተወሰነ ደረጃ መዋኘት እንድንሞክር መዋኘት በተወሰነ ደረጃ እንድንችል አግዞናል። ነገር ግን ደግሞ እንደው ዝም ብሎ ዋና እችላለሁ ተብሎ የትኛውም ቦታ ላይ አይዋኝም እንደሚታወቀው። ለምን ቢባል አንዳንድ ውሃዎች ምናልባት እኛ ከምንገምተው በላይ ጥልቅ ሊሆኑ ይችላሉ። በተለይ ለዋና ተብረው ተብለው ያልተዘጋጁ ቦታዎች ላይ የምንዋኝ ከሆነ እንደዚህ አይነት ጥንቃቄዎችን ማድረግ አለብን። ለምን ለዋና ተብለው ያልተዘጋጁ ቦታዎች ከሆኑ እነዛ ቦታዎች ላይ የምንዋኝ ከሆነ ምን ይፈጠራል ማለት ነው እስከ ህይወት መጥፋት ድረስ አደጋ ይከሰታል ማለት ነው። ስለዚህ ዋና እችላለሁ ተብሎ እንደው ዝም ብሎ ሁሉም ቦታ መግባት አያስፈልግም። በጥንቃቄ ለዋና ተብሎ የተዘጋጁና በጣም ጥልቅ ያልሆኑ ቦታዎች ላይ መሞከር ጥሩ ነው። ስለዚህ መዋኘት ትችላለህ ወይ? አዎ በተወሰነ ደረጃ እና በጣም ጥልቅ ያልሆኑ ቦታዎች ላይ መዋኘት እሞክራለሁ ወይንም መዋኘት በተወሰነ ደረጃ እችላለሁ ብዬ መናገር እችላለሁ ማለት ነው። አመሰግናለሁ።

አመሰግናለሁ ዜና በመስመር ላይ ታነባለህ ወይ ነው? አዎ አሁን አሁን ላይ በተለይ ምርጫዬ እየሆነ ነው ዜናን በመስመር ላይ ማንበብ ምርጫዬ እየሆነ ነው። ለምን ከዚህ በፊት በነበረኝ ልምድ ምንድን ነበር? የማደርገው ዜናዎችን የማየው በቴሌቪዥን የሚተላለፉ ወይም በሬዲዮ የሚተላለፉ የዜና ሰአቶችን ጠብቄ ነበረ ብዙ ጊዜ ዜናዎችን እምከታተለው ማለት ነው። አሁን ላይ ግን ምስጋና ለቴክኖሎጂ ይግባና ዜናዎችን በተለያየ መንገድ ማግኘት እንችላለን ከመደበኛዎቹ የቴሌቪዥን ስርጭቶች የሬዲዮ ስርጭቶች በተጨማሪ ማለት ነው። ስለዚህ መስመር ላይ መስመር ላይ ወይንም በቀጥታ ዜናዎችን ከተለያዩ ዜና ምንጮች እከታተላለሁ። በተለይ በተለይ በተለይ በተለይ አንዳንድ ወቅቶች አሉ። ዜናን መስመር ላይ መከታተል ዜናን መስመር ላይ ማንበብ የሚፈልጉ ወቅቶች ማለት ነው። በእነሱ ወቅቶች ላይ በተለየ ሁኔታ ደግሞ እውነተኛ የምላቸውን ወይንም ትክክለኛ የምላቸውን ምንጮች በመከተልና በማየት ዜናዎችን መስመር ላይ አነባለሁ። ግን ደግሞ እንደው አነባለሁ ስል እነዚህን ብዙዎቹ ብዙዎቹን የማህበራዊ መገናኛ ዘዴዎች አሉ። እነዛ መህበራዊ መገናኘት ዘዴዎች እውነት ለመናገር ሁሉንም እውነተኛ መረጃን የሚያስተላልፉ ለማለት ትንሽ ያስቸግራል። ሁሉም እውነተኛ መረጃ ላይያስተላልፉ ይችላሉ አንዳንዶች መገናኛ ዘዴዎች ምናልባት ሀሰተኛ መረጃዎችን አስተላልፈው እኛንም ያለንን አመለካከት ሊሸረሽሩ ይችላሉ ማለት ነው። ስለዚህ ምንድነው? የማደርገው ትክክለኛ የዜና ምንጮችን እለያለሁ እነዛን ትክክለኛ ምንጮችን ከለየሁ በኋላ ወይንም የዜና ምንጮችን ከለየሁ በኋላ እነዛ ሰዎች ወይንም እነዛ ምንጮች የሚዘግቡትን ዜናዎች ቀጥታ ወይንም መስመር ላይ በተለያየ ርዕሰ ጉዳይ ዙሪያ የሚዘግቡትን ዜናዎች ለመከታተል እሞክራለሁ። ያው ለአለም ያለኝን አረዳድ በሀገር ውስጥም ሆነ በአለም ምን እየተካሄደ እንዳለ ስለሚያግዘኝ ብዙ ጊዜ በመስመር ላይ ዜናዎችን በሚገባ አነባለሁ ብዬ መናገር እችላለሁ ማለት ነው። አመሰግናለሁ

አመሰግናለሁ። ሳህኖችን ማጠብ ትወዳለህ ወይ ነው ያው ሳህኖችን ማጠብ ያው የውዴታ ግዴታ ነው እኔ ግን በአጋጣሚ ሆኖ ደስ ይለኛል ንጽህናቸው መጠበቅ የሳህኖችን ማጠብ እወዳለሁኝ ለምን ቢባል ነው ላጤ ሳለው ያስተማረኝ ነገር አለ ብዬ አስባለሁኝ ወይንም ብቻዬን በምኖርበት ሰዓት ልጆች ሳይመጡ ሚስት ሳይኖረኝ ወይ ባለ ትዳር ሳልሆን ያሳለፍኳቸው ነገሮች ለእንደዚህ አይነት ነገሮች አስተምረውኛል ብዬ አስባለሁ ያ ማለት ምንድነው ራሴ ነበር ምግቦቼን የማዘጋጀው ራሴ አቅርቤ ነበር መግቦችን የምበላው ስለዚህ ምን ያስፈልገኛል ሳህኖቼን የበላሁባቸውም ሳህኖች ማጠብ የበላሁባቸውን ሳህኖች በጥንቃቄ ማስቀመጥ እነዚህንና መሰል ስራዎችን እከውን ነበር ስለዚህ በዚህ ምክንያት ምን ተፈጠረ ማለት ነው ሳህኖቼን ማጠብ ለምቻለሁ ወይንም ሰሃኖችን ማጠብ እወዳለሁ እንደውም አሁን ላይም ቢሆን ቤት ውስጥ እገባለሁ ሳህኖች ካልታጠቡ ደስ አይለኝም ወይንም ደግሞ ሳህኖች ሳይታጠቡ ሳይ ጥሩ ስሜት አይሰማኝም ምንድነው የማደርገው ገብቼ የምንሰራበት ቦታ ላይ እገባለሁ እዛ በኋላ ሳኖችን በደንብ በደንብ በውሃ ብቻ ሳይሆን እንዳንድ ሰዎች በውሃ ብቻ አጥበው የሚበቃቸው ሰዎች አሉ እኔ ግን በውሃ እንኳን አጥቤ በቂ አይሆንም ለኔ ውሃ ሳሙና አንዴ ሁለቴ ከአንዴ በላይም ሁለት ሶስት ጊዜ አጥቤ በደንብ ንጹህ አድርጌ ሳህኖቼን እንደ አዲስ አድርጌ ማስቀመጥ እወዳለሁኝ ያም ምን ያግዘኛል አንደኛ ለጤናም ጥሩ ናቸው ሳህኖች በጥንቃቄ ከታጠቡ ምን ማድረግ እንችላለን ማለት ነው በንክኪ ምክንያት ሊመጡ የሚችሉ በሽታዎች ይኖራሉ በተለያዩ ንክኪዎች ምክንያት ሊመጡ የሚችሉ በሽታዎች ይኖራሉ እነዚህን በሽታዎች በደንብ መከላከል ወይንም መቀነስ እንችላለን ማለት ነው ስለዚህ ሳህኖችን መታጠብም አለባቸው ብዬ ስለማስብ አስፈላጊም ስለሆነ ሳህኖችን ማጠብ በሚገባ መምከውነው ስራም ነው ሳህኖችን ማጠብም እወዳለሁ እንደው ከሌላው ስራ ይልቅ ሳህኖችን ማጠብ በተሻለ ሁኔታ መርጬና ፈልጌ የምሰራው ስራ ነው ማለት ነው ስለዚህ ሳህኖችን ማጠብ እወዳለሁ

አመሰግናለሁ የምትወደው መጽሐፍ ምንድነው? አሁን የሚለው የምወደው መጽሐፍ እንደው ብዙ መጽሐፍቶች ይኖራሉ። እንደው አንድ መጽሐፍ ከሆነ መነሻ ሀሳቡ እንደው አንድ መጽሐፍ ላንሳና ያን መጽሐፍ ለምን እንደወደድኩት? ያን መጽሐፍ እንድወደው ያደረጉኝ ነገሮች ምንድን ናቸው የሚለውን ነገር ለማንሳት ልሞክር። በጣም ከምወዳቸው መጽሐፍቶች ውስጥ በአንደኛ ደረጃ የማነሳው ፍቅር እስከ መቃብር የሚባል መጽሐፍ ነው። ፍቅር እስከ መቃብር በክቡር ዶክተር ሀዲስ አለማየሁ የተደረሰ መጽሐፍ ነው። እና የታሪኩ ፍሰት በጣም የሚገርም ነው የታሪኩ ፍሰት በጣም የሚገርም ነው። ሰዎችን ስዕል ለመፍጠር የሚገልጿቸው ወይም የሚጠቀሟቸው ቃላቶች በጣም የሚገርም ነው። አንዳንዴ በጣም ረጅም ጊዜ ሆኖ መጽሐፍ ከተጻፈ ምናልባት በጣም ብዙ አመታቶች ተቆጥረዋል ያ መጽሐፍ ከተጻፈ ነገር ግን አሁን ድረስ ሰው በጉጉት የሚፈልግ የሚወደው ወይንም ፈልጎ የሚያነበው መጽሐፍ ነው። ይሄ ፍቅር እስከ መቃብር የሚባለውን መጽሐፍ ማለት ነው። ለምንድነው ሰው በጉጉት የሚያነበው? ዘመናይ ሽሬ ነው የሚያነሳቸው ታሪኮች የሚያነሳቸው ነገሮች ፍቅርን የሚገልጽበት አግባብ ፍቅርን የሚገልጽበት አግባብ እንትኖች መጽሐፉ ላይ የተጠቀሱት ሰዎችን የሚገልጽበት አግባብ የታሪኩ ፍሰት የታሪኩ ፍሰት የታሪኩ ጊዜና ቦታ አንዳንድ ጊዜ በዚህ ዘመን ያ ማለት አሁን ላይ ነገሮች ቀላል ሆነው ለመጻፍ የሚመችበት። ከቦታ ቦታ ተንቀሳቅሰን ቦታዎችን ጎብኝተን ለመጻፍ በሚመችበት ሰዓት እንኳን አይደለም የተጻፈው በጣም ለመንቀሳቀስ በሚያስቸገርበት ሰዓት ለመጻፍ ብዙ አማራጮች በሌሉበት ወይንም ለመጻፍ የምንጠቀምባቸው ቁሳቁሶች በሌለበት በሌለበት የተጻፈ መጽሐፍ ነው። ግን አሁን ድረስ አሁን ድረስ በብዙ ትውልዶች የሚወደድ የሚናፈቅ እና ብዙ በትውልዶች ከትውልድ ትውልድ እያነበቡት የመጡ መጽሐፍ ነው። ታሪኩም በጣም ሳቢና ማራኪ ነው። የፍቅርን ሀያልነት የፍቅርን ሀያልነት በደንብ አድርጎ የሚገልጽ መጽሐፍ ስለሆነ ከምወዳቸው መጽሐፍቶች ውስጥ በአንደኛ ደረጃ የማነሳው መጽሐፍ ፍቅር እስከ መቃብር የሚባለውን መጽሐፍ ነው ማለት ነው። አመሰግናለሁ

ወደ የትኛው ቦታ ተጉዘህ ታውቃለህ የሚለው የውይይቱ መነሻ ሀሳብ? ወደ ተለያዩ ቦታዎች ተጉዝ አውቃሉ። ወደ ታሪካዊ ቦታዎች እንደው ኢትዮጵያ ውስጥ ያላየሁት ያላየሁት አቅጣጫ የለም ብዬ መናገር እችላለሁ። ወደ ሰሜን ወደ ደቡብ ወደ ምዕራብ ወደ ምስራቅ ብዙዎቹን አካባቢዎች አውቃቸዋለሁ ብዬ አስባለሁኝ። ለምሳሌ ወደ ሰሜን ኢትዮጵያ የሚባለው እስከ ትግራይ ጫፍ ድረስ ወይንም እስከ ትግራይ እስከ መቀሌ ድረስ ሄጄ አይቻለሁኝ። በተመሳሳይ ደግሞ ወደ ወደ ደጉ የሀገራችን ክፍል በምንሄድበት ሰዓት ደግሞ እስከ ሀዋሳ እስከ አርባ ምንጭ እስከሚባሉ አካባቢዎች ድረስ ደርሼ መጥቻለሁ ወይንም ጎበኝቻለሁ እነዚህን ስፍራዎች ወይንም ወደ እነዚህ ቦታዎች ተጉዣለሁ። በተመሳሳይ ደግሞ ወደ ምስራቁ የሀገራችን ክፍል በምናይበት ጊዜ ደግሞ እስከ ድሬዳዋ ድረስ እስከ ድሬዳዋ ድረስ ያ ማለት በኢትዮጵያና በጎረቤት ሀገር መካከል ያለው የመጨረሻ ሀገር ነው እስከዛ ድረስ ተጉዤ አይቻለሁ። ወደ ምዕራፍ የሀገራችን ክፍል በምንመጣበትም ሰዓት ደግሞ እስከ ጅማ ድረስ እስከ ጅማ ከተማ ድረስ ጎብኝቻለሁኝ። ስለዚህ በአጠቃላይ ሀገር ውስጥ ወደ ብዙዎች ቦታዎች አውቃቸዋለው በተለይ ታሪካዊ የሚባሉ ቦታዎች እነ ጎንደር ላሊበላ ጅማ አክሱም ጽዮን እነ አርባ ምንጭ። ወደ ደቡብ ስንሄድና አባ ጅፋር ቤተ መንግስት እነዚህ እነዚህ አይነት ቦታዎች ተጉዤ ብዙ ቦታዎችን ስላየሁ በአብዛኞቹ ሀገሩ ውስጥ ያሉትን ቦታዎች አውቃቸዋለሁ ብዬ አስባለሁ ወይንም ተጉዣለሁኝ። ነገር ውጪ ነገርን ከሀገር ውጪ የትኛውም ቦታ ላይ ተጉዣ አላውቅም ከኢትዮጵያ ውጪ ወጥቼ አላውቅም። ሀገር ውስጥ ያሉት ቦታዎች ግን ወይ አብዛኞቹ ጉዞዎች ተጉዣለሁ። በአብዛኞቹ ጉዞዎችም ደግሞ ብዙ ታሪካዊ ነገሮችን አግኝቻለሁ። አባቶቻችን አያቶቻችን ምን ሰርተው አለፉ እኛ ምን መማር አለብን? እያንዳንዱ ሀገር ደግሞ ያለውን ታሪክ ደግሞ ለመረዳት እና ምን ምን እድሎች እንዳሉም የተለያዩ ሀገሮችን በመጎብኘት ለማወቅ ችያለው ማለት ነው። ስለዚህ ወደ እነዚህ ቦታዎች የመጓዝ እድሉን አግኝቼ ተጉዣለሁ

ጭንቀት ሲሰማህ ምን ታደርጋለህ? ነው የሚለው የውይይት መነሻ ሀሳብ ጭንቀት ሲሰማኝ የተለያዩ ስራዎችን እሰራለሁ የሚተል ጭንቀቴን የሚያስረሱ የተለያዩ ነገሮችን አደርጋለሁ አንደኛው የማደርገው ነገር ምንድነው ጭንቀት በተሰማኝ ሰዓት ከቤተሰቤ ጋር ጊዜ ማሳለፍ ነው ከቤተሰቤ ጋር የሚያዝናኑ የሚያጫውቱ ነገሮችን እያወራሁ እየሰማሁ በተለይ ከልጆች ጋር መዋል በጣም ነው የሚያዘናነው በነገራችን ላይ ጭንቀትን ያስረሳል ስለዚህ ከቤተሰብ ጋር ጊዜ አሳልፋለሁ በዋናነት ጭንቀት በሚሰማኝ ሰዓት። ከዛ ውጪ ደግሞ መንፈሳዊ ቦታዎችም ጋር መሄድ ደስ ይለኛል በጣም የሚያስጠላ ወይንም ደስ የማይል የጭንቀት መንፈስ ውስጤ ላይ በሚያድርበት ሰዓት ምንድነው ምንድነው የማደርገው። መንፈሳዊ ቦታዎች ላይ እሄዳለሁ፣ መንፈሳዊ ቦታዎች ላይ ሄጄ ጸሎት አደርጋለሁ፣ ከአምላኬ ጋር እገናኛለሁ፣ ከዛ በኋላ መንፈሳዊ ትምህርቶችን እማራለሁ እዛ ሃይማኖታዊ ቦታ ላይ ሂጀ መንፈሳዊ ትምህርት እማራለሁ። ያም መንፈሳዊ ትምህርት በምማርበት ሰዓት የሚያስጨንቀኝ ነገር በሙሉ እንደሚያልፍ ስለማውቀው ምን አደርጋለሁ ማለት ነው ጭንቀት የጭንቀት ስሜቴ ይጠፋል ወይንም የጭንቀት ስምምነቴ ሙሉ በሙሉ እየቀነሰ ይሄዳል ማለት ነው። ስለዚህ በዋናነት እነዚህን አደርጋለሁ ከዚህ በተጨማሪ ደግሞ የሚያዝናኑ ነገሮችን አያለሁ። ለምሳሌ አስቂኝ የሆኑ ፊልሞች ይኖራሉ አስቂኝ የሆኑ በሀገር ውስጥ ቋንቋ የተሰሩ ፊልሞች ይኖራሉ፣ በአማርኛ የተሰሩ ቋንቋ ፊልሞች ይኖራሉ በተመሳሳይ ደግሞ በተለያዩ ቋንቋዎች የተሰሩ አዝናኝ እና አስቂኝ የምንላቸው ኮሜዲዎች ይኖራሉ አስቂኝ እንቅስቃሴ ያለባቸው እነሱንም እንደአንድ አማራጭ እወስዳለሁ እነሱን በምመለከትበት ሰዓት ለረጅም ሰዓት እመለከታለሁ። ከዛ በኋላ ምንድነው ጭንቀቴን ራሳና ወደ ሳቅና ወደ ደስታ ተመልሼ መጀመሪያ ላይ የነበረኝን መንፈስ የጭንቀት መንፈስ አስወግዳለሁ ማለት ነው። ስለዚህ ጭንቀት ሲሰማኝ የመጀመሪያ ወደ መንፈሳዊ ቦታ መሄድ ሁለተኛው አማራጭ ደግሞ ቤተሰብ ጋር ጊዜ ማሳለፍ፣ ሶስተኛው እና ሌላኛውን የምከውነው ስራ ደግሞ አስቂኝ የሆኑ ወይም አዝናኝ የሆኑ ፊልሞችን እና ኮሜዲዎችን መመልከት ነው ማለት ነው።

የአመራር ሚና አለ ወይ ነው? የመነሻ ሀሳቡ የአመራር ሚና አለኝ ነው። ምክንያቱም በቤተሰቤ ውስጥ ቤተሰቤን እመራለሁ ስለዚህ ቤተሰቦስ ቤተሰቤ ውስጥ ትልቅ የሆነ የአመራር ሀላፊነት ወይም የአመራር ሚና አለብኝ ማለት ነው። ስለዚህ አንደኛው በቤተሰብ ደረጃ የአመራር ሚና አለኝ። የመጀመሪያው ሁለተኛው እና ሌላኛው ደግሞ ስራ ቦታ ላይ ደንበኞችን አስተናግዳለሁ። ከእኔ ጉዳይ ኖሯቸው የሚመጡ ሰዎችን ጉዳያቸውን እፈጽማለሁ። በተመሳሳይ ደግሞ በስሬ ከእኔ ስር የሚሰሩ ከአምስት ያላነሱ ባለሙያዎች አሉ። ወይም ደግሞ ወደ አምስት የሚደርሱ ሰዎች አሉ። ከእኔ ስር አብረው ስራቸውን የሚሰሩ ማለት ነው። ስለዚህ እነዚህን ሰዎች አቅጣጫ የመስጠት እነዚህን ሰዎች የማስተካከል ሀላፊነት አለብኝ ማለት ነው። ወይንም አመራር የአመራር ሚና የመስጠት። በተመሳሳይ ቤት ውስጥም ትልቁ ሀላፊነት እኔ ጋር ነው የተጣለው። ለምን አባወራ እንደመሆኔ መጠን ምንድነው የማደርገው? ልጆቼ በምን ሰዓት ምን ማድረግ እንዳለባቸው አማራር መስጠት አለብኝ። በምን ሰዓት መተኛት አለባቸው በምን ሰዓት መብላት አለባቸው ትምህርት ቤት ምን ማድረግ አለባቸው። በየትኛው ቀን ምን መስራት አለባችሁ የሚለውን ነገር እነዚህን የአመራር እነዚህም አንድ የአመራር ብቻ አመራር ሲባል። ከቤት ውጪ ብቻ አይደለም ከቤት ከቤቶችም ስለሆነ ማለት ነው። ስለዚህ ቤት ውስጥም የሚጠበቁብኝ ስራዎች ስለሚኖሩ የአመራር ሚና አለኝ ማለት ነው። እንዲሁ ደግሞ በአካባቢያችን ላይ የማብራሪያ አገልግሎት የምንሰጥባቸው ተቋማት አሉ በነዛ ውስጥም አመራሩ ውስጥ አለውኝ። ስለዚህ እዛ ማህበራዊ አገልግሎት ከምንሰጥበት ተቋም ውስጥም ደግሞ እየተሰጡኝ የአማራር ሚናዎች ስላሉ እነሱን የአማራር ሚናዎችን መከወን ስላለብኝ ወይንም እነሱንም እንደ አንድ የሚና ስለምንወስዳቸው እነዚህን ሶስቱን ቀደም ብዬ አነሳኋቸው ሶስቱ የአማራር ሚናዎች አሉኝ ማለት ነው። አመሰግናለሁ።

አመሰግናለሁ ሙዚየም መሄድ ትወዳለህ ወይ ነው የሚለው? አዎ ሙዚየም መሄድ ብዙ ጊዜ እወዳለሁ ወይም ብዙ ጊዜ ሙዚየም የሚሄድ አዘወትራለሁ። ለምን ሙዚየም እንደሚታወቀው የሀገራችን ብዙ ታሪኮች የምንማርበት ወይንም ብዙ ታሪኮችን የምናገኝበት ነው። ወላጆቻችን ሲጠቀሙበት የነበረው ነገር ይኖራል። አያቶቻችን ቅድመ አያቶቻችን ሲከውኑት የነበረ ስራ ይኖራል። እነዚህን ስራዎች በምን መልኩ ነበር ሲከውኗቸው የነበሩት ምን ምን ታሪካዊ ቅርሶችስ ነበሩ? በተለይ ሙዚየም ላይ የሚቀመጡት ተንቀሳቃሽ የሆኑ ቅርሶች ናቸው። እንደሚታወቀው እነዚህን ተንቀሳቃሽ ቅርሶች በዛ ዘመን ከእኛ በፊት የነበሩት ትውልዶች ምን አይነት ስራዎችን ለመስራት ምን አይነት መሳሪያዎችን ይጠቀሙ ነበር? ነገስታት የሚባሉትስ ምን አይነት አለባበስ ነበራቸው? መጥፎ ነገር ሲያጋጥማቸውስ ጦርነትና መሰል ጉዳዮች ሲኖሩ በምን መልኩ ነበር የሚመክቱት? በምን መልኩ ነበር የሚከላከሉት? ምን አይነት የጦር መሳሪያዎችንስ ሲጠቀሙ ነበር? በተመሳሳይ ደግሞ በጽሁፍ የተቀመጡ ታሪኮች ይኖራሉ በጽሁፍ የተቀመጡ በእቃ ወይንም በጥሬ እቃነት ከተቀመጡኳቸው በተጨማሪ በጽሁፍ የተቀመጡ የሀገርህን ታሪክ የሚያወሱ የሀገርን ታሪክ የሚነግሩ እንትኖች ይኖራሉ ጽሁፎች ይኖራሉ ስለዚህ እነዚህንም ጽሁፎች የምናገኘው በየት ላይ ስንሄድ ነው ሙዚየም ላይ ስንሄድ ነው። ስለዚህ ሙዚየም መሄድ በጣም የማዘወትረው ተግባር ነው። እንደው የተለያዩ ሀገሮች ላይ በምንቀሳቀስበት ሰዓት የመጀመሪያ ስራየ የሚሆነው ሙዚየሙ የት አለ? ምክንያቱም የዛን ሀገር ሙሉ ገጽታ ሊያሳየን ነው የሚችለው ሙዚየም ስለሆነ ሙዚየሞችን ለመጎብኘት እፈልጋለሁ ወይንም እወዳለሁ ማለት ነው። ስለዚህ የመጀመሪያ የስራዬ የሆነ ሀገር ላይ ስሄድ የሆነ ከተማ ላይ ስሄድ ያሉትን ሙዚየሞች መጎብኝት ከሙዚየሞቹም አገኛቸውን እውቀቶች ይዤ መጥቼ ደግሞ አካባቢዬ ላይ ላለው ሰው ማጋራት ሀሳቦችን ማካፈል እነዚህን ስራዎች እከውናለሁ ማለት ነው። በአጠቃላይ ስለዚህ ሙዙየም መሄድ ትወዳለህ አዎ በሚገባ እወዳለሁ። ኖሮ አመሰግናለሁ

አመሰግናለሁ በስራ ላይ ችግሮችን ትፈታለህ ወይ ነው? አዎ በስራየ ላይ የሚያጋጥሙኝ ብዙ ችግሮች ይኖራሉ እነሱን ችግሮች ለመፍታት ጥረት አደርጋለሁ። እንደሚታወቀው የማይሰራ ሰው ነው ችግሮች የማያጋጥሙት። እስከሰራን ድረስ በእኛ ምክንያት ሊሆን ይችላል። አብረው ዘንድ በሚሰሩ ሰዎች ምክንያት ሊሆን ይችላል። ድርጅቱ በሚከተለው የስራ መንገድ ሊሆን ይችላል። ወይንም ደንበኞች በሚያመጧቸው ጉዳዮች ሊሆን ይችላል ምን ይፈጠራል ችግሮች ይፈጠራሉ ይሄ ምንም የማይካድ ሀቅ ነው የሚሆነው። ችግር የማይፈጥረው ቀደም ብዬ እንዳነሳሁት የማይሰራ ሰው ብቻ ነው ካልሰራን ምንም አይነት ችግር አይጋጠመንም። ትልቁ ነገር የሚሆነው ችግሮችን የምንፈታበት መንገድ ነው ወይንም ችግሮች እንዴት ተፈቱ የሚለው ነገር ዋናው ነገር የሚሆነው ማለት ነው። እንጂ ችግሮች አያጋጥሙ ችግሮች ለምን አጋጥሙ ተብሎ? መወቀስ ወይም መነገር የለበትም። ስለዚህ በስራ ላይ ችግሮችን እፈታለሁ። ብዙ ችግሮችም ስለሚያጋጥም ቀደም ብዬ እንዳነሳሁት በተለያዩ ምክንያቶች ማለት ነው። የምፈታበት አግባብ ደግሞ ምንድነው? ሁሉንም በሚያስደስት መልኩ ሁሉንም በሚያረካ መልኩ ማለት ምንድነው? ምክንያታዊ በሆነ መንገድ ችግሮችን መፍታት ከቻልን ሁሉም ሰው ይረዳናል ብዬ አስባለሁ። ምናልባት ለጊዜው አልተረዳንም እንኳን ቢሆ ቢኖር አንድ ሰው ያልተረዳን እንኳን በመሃል ቢኖር ምን ይሆናል? በጊዜ ሂደት ወደ መንገዱ ይመጣል ማለት ነው። ወይንም በጊዜ ሂደት የተስተካክሎ ችግሮችን ችግሮች የተፈቱበትን አግባብ ይረዳናል ማለት ነው። ስለዚህ ችግሮቼን በተለያየ መንገድ እፈታለሁ። ለምሳሌ መወቀስ ያለበት ሰው በመውቀስ በተቸት ያለበት እዛው በመተቸ በመተቸት መመከር ያለበት ሰው ካለ በመምከር እፈታለሁ። ከዛ በተለየ ሁኔታ ግን መቻቻል የሚባለው ነገር በጣም ነው የእሱን በሱ ነው በትልቁ ብዙ ችግሮችን የምፈታው። ያ ማለት ምንድነው? አንድ ሰው ስተቶችን ሊፈጥር ይችላል ችግሮችን ሊፈጥር ይችላል ግን ችግሮች ተፈጥረህ ወዲያው አይደለም። ወደ ችግሩ መፍትሄ የምንሄደው በተረጋጋ መንፈስ ልጁ ተረጋግቶ ማሰብ ማስተዋል የሚችልበት ሰዓት እንደዚህ እንደዚህ አይነት ችግሮች ተፈጥረዋል በዚህ መልኩ ቢፈቱ ጥሩ ነው። ይሄን ብናደርግ የተሻለ ነው። በሚል በሰራ ላይ ችግሮች ለመፍታት ጥረት አደርጋለሁ ብዙ ችግሮችንም እፈታለሁ ማለት ነው

አመሰግናለሁ። የድርጅት ዝግጅቶችን ትሳተፋለህ ወይ ነው አዎ የተለያዩ የድርጅት ዝግጅቶች ላይ እሳተፋለሁ ለምሳሌ ድርጅቱ የሚያዘጋጃቸው ውይይቶች ይኖራሉ በየወቅቱ በየወቅቱ የሚያዘጋጃቸው ውይይቶች ይኖራሉ እነዛ ላይ ስለ ድርጅቴ ጠንካራም ይሁን ደካማ ጎን ማወቅ ስላለብኝ ዝግጅቶቹ ላይ እሳተፋለሁ ስሳተፍም ደግሞ አስተያየት እሰጣለሁ ጥሩ ከሆነ ጥሩውን የሚቀጥልበት መንገድ እንዴት ሆኖ መቀጠል እንዳለበት አስተያየት ይሰጣል ነው መስተካከል ያለባችሁ ወይንም መታረም ያለባችሁ ነገሮችም ካሉ እዛ ዝግጅት ላይ በመሳተፍ ሀሳቤን አካፍላለሁ ማለት ነው እንዲሁም ደግሞ ያው ብዙ ድርጅቶች በሰራተኛው መካከል ያለውን መስተጋብር ለመጨመር ወይንም በሰራተኞቻቸው መካከል ያለውን ግንኙነት ለማጠናከር ብዙ ጊዜ ወቅታዊ ዝግጅቶችን ያዘጋጃሉ ለምሳሌ ወቅታዊ ሻይ ቡና ዝግጅቶችን አንዳንድ ሆቴሎች ላይ ካፌዎች ላይ ፕሮግራም ያዘጋጃሉ እንደዚህ አይነት ፕሮግራሞች ላይ ደግሞ በጣም ነው የምስታተፈው ስስታተፍ ምንድነው አንደኛ አብሮኝ ከሚሰሩ ሰዎች ጋር ያለኝን ግንኙነት ያጠነከርልኛል ሁለተኛው ደግሞ አዳዲስ ነገሮችን ማለትም እንደዚህ አይነት ፕሮግራም ሲዘጋጁ አዳዲስ ነገሮችን እንዲጨመሩ ጥረት አደርጋለሁ ያ ማለት ምንድነው አብረው አብረውን የሚሰሩ ሰራተኞችን ሊያጫውቱ የሚችሉ መስተጋብራቸውን ሊጨምር የሚችሉ ግንኙነታቸውን ከፍ ወዳለ ደረጃ ሊያደርሱ የሚችሉ የተለያዩ ነገሮችን በመቅረጽ ምን አደርጋለሁ ዝግጅቶቹ ላይ እሳተፋለሁ ከዚህም በተጨማሪ ደግሞ ዝግጅቱ ድርጅቱ በሚያከናውናቸው ምናልባት ማህበራዊ ግልጋሎቶች ካሉም የሚጠበቅብኝን እወጣለሁ በገንዘብም በእውቀትም በጉልበትም መስራት ያለብኝ ስራዎች ካሉ የተለያዩ ድርጅቱም የሚያዘጋጃቸው ዝግጅቶች ላይ ዝግጅቶች ላይ ተሳትፎ አደርጋለሁ በተቻለ መጠን እስከመጨረሻው ድረስ ይህንንም ለማስቀጠል ነው ጥረት የማደርገው ማለት ነው በአጠቃላይ ድርጅት ድርጅቶች በሚያዘጋጇቸው ዝግጅቶች ላይ በሰፊው እሳተፋለሁ

አመሰግናለሁ የምትወደው ጣፋጭ ምግብ ምንድነው ነው? የምወደው ጣፋጭ ምግብ በዋናነት የኢትዮጵያውያን የባህል ምግብ ተብሎ የሚጠራ ወይንም ደግሞ እንደ ኢትዮጵያዊ ኧ ትልቁ የእንግዳ የምንቀበልበት ወይንም እንግዳ የምናስተናግድበት ተብሎ የሚታወቅ ምግብ አለን እሱ ምንድነው ዶሮ ወጥ ነው ዶሮ ወጥ ነው ዶሮ ወጥ የምንለው ምንድነው አንድ ዶሮ ትኖራለች ዶሮዋ የተለያዩ ግብአቶች ይጨምርባታል የተለያዩ ግብአቶች ምንድነው በሰፊው ሽንኩርት ይጨመርበታል ምናልባት እኔ የማቀው መልኩ አንድ ዶሮ ለመስራት እስከ ሁለት ኪሎ ድረስ ቀይ ሽንኩርት ይጨመርባታል ዘይት ከግሞሽ ሊትር እስከ አንድ ሊትር ድረስ ይጨመርበታል ቅቤ ይጨመራል ነጭ ሽንኩርት ይጨመራል ኧ በርበሬ ይጨመራል የተለያዩ ቅመማ ቅመሞች ይጨመሩባታል እደሯ ላይ ደሯ ላይ እነዚህ ጋር ቅመማ ቅመሞች ይጨምራሉ ዶሯ ትታረዳለች ከዛ በኋላው ዶሯ በደንብ ትታጠባለች በደንብ በባለሙያ በጣም ለረጅም ሰዓት የተለያዩ ኬሚካሎችን በመጨመር ወይንም የተለያዩ ንጥረ ነገሮችን በመጨመር በባህላዊ መንገድ የሚታጠብባቸው ዘዴዎች አሉ እነዛን በመጠቀም በደንብ ንጹህ እስከሚሆን ድረስ የደሮዋ ስጋ ንጹህ እስከሚሆን ድረስ ይታጠባል የመጀመሪያው ስራ ከዛ ታጥቦ ከተጨረሰ በኋላ ያ ቀደም ሲል ያነሳኋቸው ቅመማ ቅመሞች በአንድ ላይ ተቀላቅሎ በደንብ ከተቆላሉ በኋላ ምን ይጨመራል ማለት ነው። የደሮዋ ስጋ ይጨመራል። የዶሮዋ ስጋ ይጨመርና ዶሮዋ በደንብ በደንብ በደንብ ቆንጆ በሆነ ሁኔታ ምን ትባላለች ማለት ነው ተሰራላችሁ ማለት ነው ከዛ በኋላ ያ ምግብ በጣም ጠፋጭ ነው በጣም ጠፋጭ የሆነ ምግብ ነው ሁሌ በተገኘ የሚያስብል ወይንም ሁሌ በተበላ የሚያስብል የምግብ አይነት ነው ስለዚህ በዋናነት የምወደው የምጣፋጭ ምግብ ምንድነው እንጀራ በዶሮ ወጥ ነው ማለት ነው እንጀራ በዶሮ ወጥ ነው ወንጀራ ይታወቃል ኢትዮጵያውያኖች ዋና መግባችን ነው እንጀራ የምንለው ስለዚህ እንጀራ በዶሮ ወጥ መመገብ በዋናነት ለኔ በጣም ጣፋጭና ሁሌ ብንመገበው የማይሰለቸኝ ሁሌ ብመገበው ደስ የሚለኝ የምግብ አይነት ነው ነገር ግን ብዙ ጊዜ እንግዳ ለመቀበል በዓላቶችን ተንተርሶ የሚዘጋጅ አይነት የምግብ አይነት ነው ይሄ ዶሮ ወጥ የምንለው እንጂ በየትኛውም ሰዓት ለመስራት አንደኛ ወጪውን ከባድ ነው ሁለተኛው ስራውን አድካሚ ስለሆነ በ በደዚህ አይነት ሁኔታዎች የሚሰራ ምግብ ነው ማለት ነው እሰግናለሁ

አመሰግናለሁ በስራ ቦታ ጓደኛ አለህ ወይ? ነው አዎ በስራ ቦታዬ ጓደኛ አለኝ ያው ጓደኛ ግዴታ ነው በእኔ አመለካከት እኔ እንደማስበው ከሆነ በየትኛውም ቦታ ላይ ጓደኛ ያስፈልገናል። በተለይ በተለይ ደግሞ በስራ ቦታ ደግሞ ጓደኛ በጣም አስፈላጊ ነገር ነው። ለምን? ስራ ቦታ እስከሆን ድረስ ከብዙ ሰዎች ጋር እንገናኛለን ከደንበኞች ጋር እንገናኛለን አብረውን ከሚሰሩ ሰዎች ጋር እንገናኛለን። በዚህ ጊዜ አብረውን ከሚሰሩ ሰዎች ጋር የጓደኝነት መፍጠር ያስፈልጋል። ከሁሉም ሰው ጋር ባይኖርም ከተወሰኑት ጋር ጓደኝነት መፍጠር ያስፈልጋል። ለምንድነው ይሄ የሚያስፈልገው? አንደኛው። ስለ ስራው መረጃዎችን ለምሰብሰብ ምናልባት አዲስ ሰዎች ልንሆን ይችላል ለስራው ስለዚህ ጓደኛዬ ካለን ግን ስለ ስራው መረጃ ማግኘት እንችላለን። ሰው የሚፈልገው ነገር ምንድነው? እነዚህን እና መሰል ነገሮችን መረጃዎችን መሰብሰብ እንችላለን ማለት ነው። እንደዚህ ባደረግን ቁጥር ደግሞ ምን ይፈጠራል ማለት ነው? ስራውን እየወደድነው ስራውን ደግሞ የበለጠ የበለጠ እየለመድነው። ለስራው ያለን ፍላጎት እየጨመረ ይመጣል። ሁለተኛ በስራውም የተሻለ የተሻለ ምንድነው? የተሻለ ውጤት ማግኘት እንችላለን ማለት ነው። ከጓደኞቻችን ጋር በመስተጋብር በጋራ በመሆን ወይንም መስተጋብር በመፍጠር ግንኙነታችን ጠንካራ በማድረግ አንደኛ። ጓደኝነት ከጓደኝነትም አልፎ እስከ ቤተሰብ ደረጃ የደረስንባቸው ሰዎች አሉ። ስለዚህ በስራ ቦታዬ ጓደኞች አሉ በጣም ቆንጆ ቆንጆ የሆኑ በጣም ምርጥ ምርጥ በጸባይ ማለቴ ነው። ቆንጆ ስል ጥሩ ጥሩ የሆኑ ጓደኞች አሉኝ። እነዚህ ጓደኞቼ ምንድነው? በዋናነት ስራዎችን በጋራ እንሰራለን። ከስራ ውጭም ቢሆን ጥሩ የሆነ ቤተሰባዊ ግንኙነት ነው ያለን ጥሩ የሆነ ቤተሰባዊ ግንኙነት ነው ያለን ስራዎችን በጋራ እንከወናለን ውጪ ላይም ባዓላቶች ሲኖሩ እንድትጠራለን ባዓላቶችን አብርን እናሳልፋለን የእረፍት ጊዜ የሲኖረን በተመሳሳይ አብረን በጋራ እናሳልፋለን። ችግሮችም ሲከሰቱ ጥሩም መጥፎም ነገር በሚከሰትበት ሰዓት ሀዘናችንን እንገራለን ደስታችንም እንገራለን የሚከሰቱ የትኛውንም ሁኔታዎች በጋራ እየከወን የምንሄድበት አግባብ አለ ማለት ነው። ስለዚህ በስራ ቦታ ጓደኛ አለ። አዎ በሚገባ ጥሩና ደስ የሚሉ ጓደኞች አሉ።

አመሰግናለሁ። ወደ ስራ እንዴት ትሄዳለህ ነው ወደ ስራ የምሄደው በዋናነት ቀደም ብዬ እነሳለሁ የስራ ሰአቴን አክብሬ በሰአት ለመገኘት ነው ጥረት የማደርገው ይሄ ማለት ምንድነው በብዛት ወደ ስራ የምሄደው ድርጅቱ ወይንም የምሰራበት ተቋም እኔን ከስራ ቦታ ወደ ቤት ከቤት ወደ ስራ ቦታ ለማጓጓዝ የመደበልኝ መኪና አለ ስለዚህ እሱን መኪና ተጠቅሜ ምንድነው የማደርገው ሰዓት አለ የስራ ሰዓት መግቢያ ሰዓት አለን የስራ ሰዓት መግቢያ ሲደርስ የሚቆምበት ቦታ አለ ከቤታችን ወደ ስራ ቦታ የሚወስድ ትራንስፖርት አገልግሎት የሚሰጠን መኪና የሚቆምበት ቦታ አለ ያ ሰዓት ከመድረሱ በፊት ቀደም ብዬ እዛ ቦታ ላይ እገኛለሁ ማለት ነው ለምን ቀደም ብሎ ቢመጣ መሄድ ስላለብኝ በስራ ቦታም በሰአት መገኘት ስለሚኖርብኝ ማለት ነው ስለዚህ እዛ የሚቆምበት ቦታ ላይ በሰአት ጊዜውን ጠብቄ እገኛለሁ ከዛ በኋላ ከቤቴ ተነስቼ እስከ ስራ ቦታዬ ድረስ ያለምንም መንገላታት ያለምንም የትራንስፖርት ጥበቃ ምን አደርጋለሁ ማለት ነው ቢሮዬ ውስጥ እገኛለሁ በሰአትም ነው የምንደርሰው በነገራችን ላይ ድርጅቶች እንደዚህ አይነት የትራንስፖርት አገልግሎት በሚያመቻቹበት ሰዓት በሰአትም ወደ ስራ ሰራተኞቻቸውን ማስገባት ይችላሉ ለምን በትራንስፖርት በማጣት ምክንያት ሰዎች ከቦታ ቦታ ለመጓዝ ሲቸገሩ ወይንም ትራንስፖርት በሚጠፋበት ሰዓት እንደዚህ አይነት ችግሮች ለነዛ ወይንም ለሌሎች ሰዎች ምን አይሆኑም ማለት ነው እንደ ችግር አይሆኑም ማለት ነው ድርጅቱ ከመደበልን ስለዚህ ድርጅቱ በመደበው መኪና አማካኝነት ከቤቴ ወደ ስራዬ እሄዳለሁ ስራ ቦታዬ ላይ በተገቢው ሰዓት ወይንም ስራው ከሚፈልገው ወይንም መግባት ካለብኝ ሰዓት ቀደም ብዬ ተገኝቼ ስራዎቼን አስተካክዬ የስራ ሰዓት ሲደርስ ስራውን ለመስራት ዝግጁ እሆናለሁ ማለት ነው እነዚህን ነገሮች ከውኜ ወይንም እነዚህን ነገሮች ከከውንኩ በኋላ እንዲሁም በተመሳሳይ ከስራ ወደ ቤት ለመሄድም በተመሳሳይ ድርጅት የመደበልኝን መኪና ተጠቅሜ አሁንም እጓዛለሁ ከምሳ መልስም በተመሳሳይ ወደ ስራ ስገባ ወደ ስራ ስጓዝ አሁን ባነሳሁት መልኩ ነው የምጓዘው ስለዚህ ቀደም ብዬ ባነሳኋቸው መንገዶች ከስራ ቦታ ወደ ከቤት ወደ ስራ ወይንም ወደ ስራ የምጓዝበት መንገድ ነው ማለት ነው

አመሰግናለሁ በመስመር ላይ ትማራለህ ወይ ነው? አዎ በሰፊው ባይሆንም በመስመር ላይ አንድ ሁለት ምርቶችን ተመርያለሁ። በተለይ በተለይ በመስመር ላይ ሌላ ቦታ ላይ የማናገኛቸው ትምህርቶች አሉ እነሱን ትምህርቶች የተማርኩበት ሁኔታ ነው ያለው። በእነሱም በእነሱም የምስክር ወረቀት አየቻለሁ በመስመር ላይ ተምሬ ያለምንም ችግር። የሚጠበቅብኝን አሟልቼ ወይንም ያን የብስክር ወረቀት ለማግኘት የሚያስፈልገው መስፈርት አለው የሚፈልገው ጉዳይ አለ እነሱን ነገሮች አሟልቼ ይምስክር ወረቀትም የተቀበልኩበት ሁኔታ አለ። ለምሳሌ በመንግስታችን የሚካሄድ የኢትዮ ኮደርስ የሚባል ስልጠና አለ ይሄ በመስመር ላይ የሚሰጥ ስልጠና ነው። ይሄን ስልጠና በሚገባ ተከታትያለሁ በሚገባ ተከታትያለሁ ወደ አምስት ወደ አምስት ርዕሶች አሉ ከእነሱ ውስጥ በምንፈልገው በአንዱ መሰልጠን ይቻላል ከዛም በላይ መሰልጠን ይቻላል ነኝ። በአጋጣሚ ሆኖ ድሩን አግኝቼ በሁለቱ ወር ጉዳዮች ዙሪያ ለሳምንት ሳምንታት ለስምንት ሳምንታት በመስመር ላይ ስልጣን ወስጄ ወይም ተምሬ የምስክር ወረቀት አግኝቻለሁ ማለት ነው። ሁለት በዛ መልኩ ሁለት የምስክር ወረቀቶች አግኝቻለሁ። ከዛ በተጨማሪ ደግሞ የቋንቋ ክህሎቴን ለማሳደግ ማለትም አሁን ከምናገረው ቋንቋ በተጨማሪ የእንግሊዘኛ ቋንቋ ችሎታዬን ለማሳደግም በተመሳሳይ በተለያዩ ሰዎች የተዘጋጁ የመዝመር ላይ ትምህርቶች ነበሩ። እነዚህን የመስመር ላይ ትምህርቶችም በተቻለ ሁኔታ በተቻለ ሁኔታ ወይም ማለትም ባለን ጊዜ ውስጥ ለመከታተል ሞክሬያለሁ ለመከታተል ሞክሮያለሁ። እነዚህንም ትምህርቶች ወይንም እነዚህ ስልጠናዎች በአግባቡና በተገቢው ሁኔታ በማጣናቀቅ ምክንያት አንደኛ የቋንቋው ክህሎቴን አዳብሬያለሁ በደንብ በተሻለ ሁኔታ ዳብሬያለሁ። ከዚህም አልፎ ደግሞ ከዚህም በተለየ ሁኔታ ደግሞ የምስክር ወረቀት ማሻሻሌን የሚገልጽ ወይንም ከነበርኩበት ደረጃ የተሻለ ደረጃ መሆኔን የሚግል የምስክር ወረቀት ያገኘሁበት ሁኔታ ነው ያለው ማለት ነው። ስለዚህ በመስመር ላይ ትማራለህ? አዎ እማራለሁ እስካሁን የተማርኳቸው ትምህርቶች አሉ ወደፊትም በዚህ መልኩ ለመቀጠል እሞክራለሁ ማለት ነው።

አመሰግናለሁ የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው? የሚለው የቴክኖሎጂ ችግር ሊያጋጥመን ይችላል ምክንያቱም አሁን ላይ በየቀኑ አዳዲስ ነገሮች ነው እየተፈጠሩ ያሉት በየቀኑ አዳዲስ ነገሮች መተግበሪያዎች ራሳቸውን እያሻሻሉ እየመጡ ስለሆነ የቴክኖሎጂ ችግር ሊያጋጥም ይችላል የሚጠበቅ ነገር ነው። ግን ደግሞ የቴክኖሎጂ ችግር ሲያጋጥመን ደግሞ መፍታት አለብን። እኔ በዋናነት የምፈታበት ወይንም የቴክኖሎጂ ችግር ሲያጋጥመኝ የማደርገው ነገር ምንድነው? አማራጮች ሰፊ ናቸው። የተለያዩ ድህረ ገጾችን እጎበኛለሁ የተለያዩ ድህረ ገጾችን እጎበኛለሁ። ያጋጠመኝ ችግር ምናልባት ከእኔ በፊት ያጋጠማቸው ሰዎች ሊኖሩ ይችላል። ያጋጠማቸው ሰዎች ሊኖሩ ስለሚችሉ እንዴት ፈቱት እንዴት ፈቱት? እነሱ ደግሞ ያስቀመጡት መፍትሄ ይኖራል ያስቀመጡት መፍትሄ ስለሚኖር እሱን ምን አደርጋለሁ? ከተለያዩ ድህረ ገጾች ለማንበብ እሞክራለሁ በምን መልኩ እኔ ያጋጠመኝን አይነት ችግር በሚያጋጥማቸው ሰዓት ምን አይነት መፍትሄ አዘጋጁ በምን መልኩ ችግሮቻቸውን ፈቱ የሚለውን ነገር እነሱን ለማየት እሞክራለሁ። እንደሚታወቀው ደግሞ አሁን ላይ ዘመኑ በጣም የቴክኖሎጂ ዘመን ስለሆነ አማራጮችም ሰፊ ናቸው። አንዳንድ ሰዎች ደግሞ ከጽሁፍም አልፈው ችግሮችን የፈቱባቸውን መንገዶች በቪዲዮ በቪዲዮ ቀርጸው ችግሮቹን ለመፍታት የሄዱባቸውን ደረጃዎች አንድ በአንድ አንድ በአንድ ዘርዘር ባለው ሁኔታ በሰፊው የሚያስቀምጡ ሰዎችም አሉ። ስለዚህ ምንድነው የማደርገው እነዚህን የተዘጋጁ ቪዲዮዎችን አያለሁም ማለት ነው። ችግሩን አስቀምጣለሁ ለችግሩ የተለያዩ ሰዎች ምን ምን አይነት መፍትሄ ተጠቅመው ችግሩን አስወገዱት ወይንም ችግሩን ፈቱት የሚለውን ነገር የተለያዩ የተቀረጹ ቪዲዮዎችን አያለው እነሱን ቪዲዮዎች አይና ደግሞ እኔ ልፈታበት የምችለውን መንገድ ካሉት ሰፊ አማራጮች ውስጥ ምን አደርጋለሁ? እኔ በምን መልኩ ልፍታው የሚለውን ነገር ወስኜ የችግር መፍቻ መንገድ አደርገዋለሁ ማለት ነው። ስለዚህ ሁለት ነገሮችን ነው የማደርገው አንደኛ በጽሁፍ የተዘጋጁ የተለያዩ ሰዎች እንደኔ በተመሳሳይ ችግር ሲያጋጥማቸው የፈቱበትን መንገድ እፈልጋለሁ። ከተለያዩ ድህረገጾች ሁለተኛም ደግሞ ተቀርጸው የተቀመጡ ምስሎች ይኖራሉ የተለያዩ ሰዎች ችግሮችን የፈቱባቸው መንገዶች እነዚህን የተቀረጹ ቪዲዮዎችን በመመልከት እና የተሻለውን መፍትሄ በማዘጋጀት ችግሬን የቴክኖሎጂ ችግር ሲያጋጥመኝ ችግሬን በዛ መልኩ የምፈታበት ሁኔታ ይኖራል ማለት ነው። አመሰግናለሁ

የሸክላ? እቃዎች ትጠቀማለህ ወይ ነው የሚለው ውይይት መነሻ ሀሳብ አዎ የሸክላ እቃዎችን እጠቀማለሁ። እንደሚታወቀው እነዚህ እቃዎች ኢትዮጵያ ውስጥ በጣም በሰፊው ነው የምንጠቀምባቸው። ለተለያዩ አገልግሎቶች። ለምሳሌ ዋና የኢትዮጵያውያን ዋና ምግብ የሚባለው እንጀራ አለ እንጀራ ለመጋገር የምንጠቀምበት የሸክላ ምጣዶችን ከሸክላ የሚሰሩ ምጣዶችን ነው። የምንጠቀምበት ስለዚህ እንጀራ ለመጋገር አሁን ለሽክላ እቃዎችን እጠቀማለሁ ማለት ነው። በሁለተኛ ደረጃ ደግሞ ወጥ ለመስሪያነት የተለያዩ ወጦችን ለመስራት የሽክላ እቃዎችን እጠቀማለሁ። እንደዚህ ሽክለ እቃዎች የተለያየ መጠን ያላቸው የተለያየ ደረጃ ያላቸው ማለት ነው። በሶስተኛ ደረጃ ደግሞ አበባዎችን ለማስቀመጥ የተለያዩ አበባ ማስቀመጫ በሽክላ የሚሰሩ የአበባ ማስቀመጫዎች አሉ እነሱም አበባ ማስቀመጫዎችም ገበያ ላይ በመግዛት ለምፈልገው አገልግሎት እነዚህን የሸክላ እቃዎች የምጠቀምበት ሁኔታ ይኖራል ማለት ነው። ስለዚህ ቀደም ብዬ ላነሳኋቸው ለሶስቱ ነገሮች የሽቅላ እቃዎችን እጠቀማለው። አንደኛ እንጀራ ለመጋገር ሁለተኛ የተለያዩ ወጥ በምፈልገው መጠን ልክ ለመስራት የሸክላ እቃዎችን እጠቀማለሁ ሶስተኛ ደግሞ አበባዎችን ለማስቀመጥ አበባዎችን ለማስቀመጥ በነገራችን ላይ በጣም ቆንጆ ናቸው። ሳር ላይ ብናስቀምጣቸው እንደዚህ እኔ ሸክላ እቃዎች በጣም በቆንጆ ሁኔታ የቤታችን እይታ ይቀይሩልናል። ሲደመር ደግሞ የሸክላ እቃዎችን በተጠቀምን ቁጥር የሚሰሩ ሰዎችንም የሚያበረታታን ነው። በነገራችን ላይ ኢትዮጵያ ውስጥ ነው የሚሰሩት ወይም ሀገር ውስጥ ስለሆነ በእጅ ነው የሚሰሩት። ስለዚህ የሽክላ እቃዎችን እንደተጠቀምን ማለት እነዛን ሰዎች ከዚህ በላይ የተሻለ እንዲሰሩ አሻሽለው እንዲሰሩ ጥራት ባለው ሁኔታ እንዲሰሩ እያደረግን እና የስራ እድልም እየፈጠርን ነው የምንሄደው ከሰሪዎቹ ጀምሮ እስከ ሻጮቹ እስከ አጓጓዦቹ ድረስ የስራ እድል እየፈጠርን ስለሆነ የሸክላ እቃዎችን በሰፊው መጠቀም ብንለምድ አስፈላጊ ነው ብዬ አስባለሁ። ስለዚህ የሽቅላ አቃዎችን አሁን በሰፊው እና ለተለያዩ አገልግሎቶች እየተጠቀምኩበት ያለው ሁኔታ ነወ ያለው ማለት ነው። አመሰግናለሁ።

አመሰግናለሁ የእቃ ቁጥጥር ታደርጋለህ ወይ ነው? አዎ የእቃ ቁጥጥር አደርጋለሁ። ለምን ምናልባት ቤት ውስጥም ስራ ቦታም የስራ የእቃ ቁጥጥር አደርጋለሁ። ስራ ቦታ በምመጣበት ሰዓት ምናልባት ድርጅቱ ወይም መስሪያ ቤቱ አምኖ የሰጡኝ የሰጠኝ እቃዎች አሉ እነዚህን እቃዎች ስራውን ለመከውን ያስፈልጉሃል እና እነዚህን እቃዎች ተጠቀም ብሎ ነው። የሰጠኝ ስለዚህ በኔ ስም የወሰድኳቸው ወይንም እኔ ሀላፊነት ወስጄ ያወጣኋቸው እቃዎች ናቸው። ስለዚህ እነዚህን እቃዎች ምን ማድረግ አለብኝ ማለት ነው መቆጣጠር አለብኝ ማለት ነው። ካልሆነስ እነዚህ እቃዎች ቢጠፉ እነዚህ እቃዎች ቢበላሹ ምን ይጠበቅብኛል ማለት ነው። እነዚህ እቃዎችን የመተካት ድርጅቱ የሚያስቀምጥብኝ የድርጅቱን ኪሳራ የመሸፈን ግዴታ አለብኝ ማለት ነው። ስለዚህ ስራ ቦታ ላይ የእቃ ቁጥጥር በሚገባ ነው የማደርገው። እቃ ከሚገባው በላይ እንዲባክን አልፈልግም። ላልሆነ አገልግሎት እንዲወጣ አልፈልግም እንዲበላሽ። በተቻለ መጠን እንዲበላሽ አልፈልግም ጉዳት እንዲደርስበት አልፈልግም ማለት ነው። ከዚህም በተጨማሪ የእቃ ቁጥጥር ቤት ውስጥም በተመሳሳይ አድርጋለሁ ቤት ውስጥ የምንጠቀምባቸው የተለያዩ የቤት ውስጥ እቃዎች አሉ እነዚህ የቤቱ እቃዎች። እንዲሁ በነፃ አይደለም የሚገዙት እንደሚታወቀው ብር ተወጥቶባቸው ወይንም ብር አውጥተን የምንገዛቸው እቃዎች ናቸው። በዋናነት ስለዚህ እነዚህን እቃዎች ብር አውጥተን የምንገዛ ከሆነ ደግሞ ምን ያስፈልገናል? ጥንቃቄ ያስፈልገናል ወይን ቁጥጥር ያስፈልገናል ማለት ነው። የሚሰበሩ እቃዎች ከሆኑ እንደ ብርጭቆ ሳህን አይነት እቃዎች ከሆኑ እንዳይሰበሩ ጥንቃቄ ማድረግ ቁጥጥር ማድረግ ያስፈልጋል። ሁለተኛም ደግሞ የሚበላሹ እቃዎች የሚበላሹ እቃዎች ለምሳሌ ቴሌቪዥኖች ሬዲዮዎች ስልኮች። ቤት ውስጥ የምንጠቀምባቸው ማሞቂያዎች ማቀስቀዣዎች እነዚህንና መሰለ እቃዎች ካሉን ምን ማድረግ ያለብን ጥንቃቄ ማድረግ አለብን። ለምንድነው ጥንቃቄ የምናደርግ እቃዎችን ለረጅም ብዬ መጠቀም አለብን። እቃዎች ላይ ምንም አይነት ጉዳት መድረስ የለበትም። ለምን ያን እቃ ለመግዛት ብዙ ወጪዎችን አወጥተን ስለሆነ የገዛነው የእቃ ቁጥጥር ማድረግ አስፈላጊ ነው። የሚሆነው ማለት ነው ስለዚህ የእቃ ቁጥጥር ታደርጋለህ? አዎ በሚገባ አደርጋለሁ እቃዎች በሚገባ ተቆጣጥሬ ቤት ውስጥም ይሆን ስራ ቦታ ላይ ለሚፈለጉ አገልግሎት እንዲውሉ ለማድረግ ጥረት አደርጋለሁ ማለት ነው። አመሰግናለሁ

ሳንደል ትለብሳለህ ወይ? ነው አዎ! ሳንደልሎችን እለብሳለሁ ሳንደል ጫማዎችን እለብሳለሁ። እንደዚህ ሰንደል ጫማዎች እንደሚታወቀው ብዙ ጊዜ ክፍት ናቸው። ክፍት የሆኑ ጫማዎች ስለሆኑ ይሄንን ክፍት የሆኑ ነገሮች ስለሆኑ በተለይ በተለይ በተለይ በተለይ ቤት ውስጥ በምሆንበት ሰዓት በሰፊው እንደዚህ አይነት ጫማዎችን እጠቀማለሁ። ለምንድነው የምጠቀመው? አንደኛ ቤት ውስጥ ነኝ ስለዚህ ነጻነት ያስፈልገኛል ነጻነት የሚያስፈልገኝ ከሆነ የምለብሰው ነገር የታፈነ ነገር መሆን የለበትም። አየር የሚያስገባ መሆን አለበት ስለዚህ እንደዚህ ሳንደሎችን በተለይ በተለይ በተለይ በተለይ ቤት ውስጥ በምሆንበት ሰዓት በሰፊው እጠቀማለሁ ከላይ ከምለብሳቸው ጋር እንዲሆኑ አድርጌ የምጠቀምበት ሁኔታ ለማለት ነው እንዲሁም ደግሞ ከመደበኛ ስራ ውጪ ከመደበኛ ስራ ውጪ ምናልባት ሰፈር ውስጥ ለተለያዩ ጉዳዮች የምወጣበት ሰዓት ለስብሰባዎች፣ ሰፈር ውስጥ ለሚካሄዱ ስብሰባዎች፣ ሰፈር ውስጥ እንቅስቃሴ ለማድረግ፣ ሰፈር ውስጥ ከልጆቼ ጋር ከቤተሰቤ ጋር ከቦታ ቦታ ለመንቀሳቀስ የምፈልግ ከሆነ በተወሰነ ሰዓት ላይ ክፍት የሆኑ እንደዚህ ሳንዳል ጫማዎችን አድርጎ መንቀሳቀስ ምርጫዬ ነው የሚሆነው እንዲሁም ደግሞ መዝናኛ ቦታዎች ላይ ስሄድ ነጻነት እንዲሰማኝ እፈልጋለሁ። ስለዚህ ሽፍን ጫማዎችን በምለብስበት ሰዓት እግሬ ታፍኖ ባዕድ ነገር ባዕድ ሽታዎችን ሊያመጣ ስለሚችል ምንድነው የማደርገው እንደዚህ ሳንደል ጫማዎችን ወይንም ሳንደሎችን መልበስ እመርጣለሁ። ስለዚህ ከመደበኛ ስራ ከምሰራበት ጊዜ ውጪ ባሉት ጊዜዎች በተቻለ መጠን እነዚህን ሳንደሎችን እለብሳለሁ ወይንም ሳንደሎችን እጠቀማለሁ ማለት ነው። እነሱም ለብዙ ነገር ያገለግላሉ አንደኛ በቀላሉ ነፋስ ወደ ሰውነታችን ወይም ወደ እግራችን እንዲገባ በማድረግ ምንም አይነት ባዕድ ሽታ እንዳይኖር አድርገው አካባቢውን ሰላም ያደርጉታል ማለት ነው። ሁለተኛው ደግሞ ነጻነት ነጻነት በመስጠት ወደ እግራችን የሚታፈንበትን ነገር በመቀነስ ነፃ እንድንሆንና የነፃ ስሜት እንዲሰማ አድርገው የለበሰን ያክል ላይሰማን ስለሚችል ሳንደሎችን በሚገባ በሚገባ ከበፊት ጀምሮ አሁን ድረስ በሚገባና በሰፊው የምለብስበት ሁኔታ አለ ማለት ነው። አመሰግናለሁ።

አመሰግናለሁ። ማቅረቢያ ማድረግ ትችላለህ ወይ ነው አዎ የተለያዩ ማቅረቢያዎችን አደርጋለሁ በነገራችን ላይ ማቅረቢያ ስንል የተለያዩ አይነት ማቅረቢያዎች ሊኖሩ ይችላሉ የተለያዩ ማቅረቢያዎችን አደርጋለሁ ለተለያዩ ሰዎች ለተለያዩ ሰዎች ወይንም የተለያየ ነገር ለሚፈልጉ ሰዎች ማቅረቢያዎችን አደርጋለሁ ማቅረቢያዎችን ሳደርግ ግን በጥንቃቄ ነው በጥንቃቄ የሰዎችን ፍላጎት ባልተጋፋ መልኩ የሰዎችን ፍላጎት ሊያስደስት በሚችል መልኩ ከእኔ ጋር በቀጣይ ስራዎችን ለመስራት በሚመች መልኩ የተሳለጠ በማድረግ መልኩ ምን ማድረግ ብዙ ጊዜ ምን አደርጋለሁ ማቅረቢያዎችን አደርጋለሁ ማለት ነው ምናልባት በማቀርብበት ሰዓት ደግሞ ችግሮች ካሉ ካሉ እነሱን ችግሮች በአፋጣኝ እመልሳለሁ ወይንም በአፋጣኝ ችግሮቹን ለመፍታት ነው ጥረት የማደርገው ለምንድነው ይሄንን የማደርገው ከነዛ ሰዎች ጋር ደንበኛ ሆኜ መቀተል እፈልጋለሁ ወይንም ከነዛ ሰዎች ጋር ወደፊት የተለያዩ ዘርፈ ብዙ ስራዎችን መስራት እፈልጋለሁ ስለዚህ ብዙ ስራዎችን መስራት የምፈልግ ከሆነ ወይንም ብዙ ነገሮችን ማድረግ የምፈልግና የምችል ከሆነ ማድረግ የምፈልግ ከሆነ ምን አደርጋለሁ ማለት ነው ከሰዎቹ ጋር ያለኝን መስተጋብር መጨመር አለብኝ ማለት ነው ስለዚህ ማቅረቢያ ያደርጋለሁ ማቅረቢያ ሳደርግም ደግሞ ምንድነው በሚመጥናቸው ልክ ነው ሰዎች የሚፈልጉትን ነገር አውቄ ሰዎች የሚፈልጉትን ነገር ተረድቼ እነሱን በሚመጥን መልኩ እነሱን በሚመጥን መልኩ እነሱን በማያስቀይም መልኩ የነሱን ፍላጎት ሊያረካ በሚችል መልኩ እና አቅማቸውን መፈቀድ መልኩ አቅማቸውን ጥራት ምናምን እንዳለ ሆኖ ደግሞ የሰው ልጅ መቼም ሁላችንም አንድ አይነት አቅም ላይ አንሆንም ስለዚህ አቅማቸውን በፈቀደ መልኩ ጥራቱንም ባል ባለነሰ ጥራት ውስጥ ምን ማድረግ ምን አደርጋለሁ ማቅረቢያዎችን አደርጋለሁ ማቅረቢያዎችም ሳደርግም ብዙ ሰዎች ይደሰታሉ ከብዙ ሰዎች የምቀበለው አስተያየት ጥሩ ማቅረቢያዎችን እንደማደርግና ጥሩ ማቅረቢያዎችን ማቅረብ እንደምችል አስተያየት ይሰጡኛል ይህንንም ወደፊት በሰፊው አጠንክሬ ወይንም አጠናከሬ አስቀጥዬ ከሰዎች ጋር የሚኖረኝን ግንኙነት ለማጠንከር አስባለሁ ማለት ነው አመሰግናለሁ

ማር ትወዳለህ ወይ ነው የሚለው? የዉይይቱ መነሻ ሀሳብ አዎ ማር እወዳለሁ። ያው አስተዳደጌም ማለት በቅርብ ማር ማገኝበት ቦታ ላይ ስላደግኩኝ በተለይ በተለይ አያቶቼ ጋር በሚሄድበት ሰዓት በሰፊው ነበር የማር ምርት የነበራቸው ወይንም በጣም ብዙ የማር ምርት ስለሚያመርቱ ምንድን ነበር የማደርገው። በሰፊው እመገብ ነበር ወይንም ማር እበላ ነበር አያቶቼ ጋር በሚሄድበት ሰዓት ያ ደግሞ ምን አድርጎኛል ማር እንድወድ አድርጎኛል ማለት ነው። ስለዚህ ማር በጣም ነው የምወደው። በተለያየ መንገድም እጠቀም ነበር ከዚህ በፊት በነበረኝ ጊዜዎች ውስጥ ማርን በተለያየ መልኩ እጠቀም ነበረ ለምሳሌ። ማርን በ ከዳቦ ጋር መመቀላቀል ወይንም ከዳቦ ጋር በመጨመር ማርን የሚበላበት አግባብ ነበረ። ሁለተኛም ደግሞ ከማር የሚሰሩ መጠጦች አሉ ከማር የሚሰሩ መጠጦች አሉ ለምሳሌ ማሩን በጥብጠን የምንጠጣበት አግባብ ይኖራል። አንደኛው እሱ አለ ሁለተኛ ደግሞ ጠጅ የሚባል መጠጥ አለ ከማር ሙሉ በሙሉ ከንጹህ ማር የሚዘጋጅ። ማራ አል ጠጅ አለ እሱንም በተመሳሳይ የማር ማርን ተጠቅሜ በጣም ስትጠቀም ስለነበር ማር እንደወደ አድርጎኛል። ስለዚህ ያሳለፍኳቸው ወይንም አስተዳደጌ በጣም በቅርብ ማር አገኝ ስለነበር ወይንም በጣም በቅርብ ማር እመገዝ ስለነበር ምን አድርጎታል ማለት ነው። ማር እንድወድ አድርጎኛል እና አሁን ድረስ ምንድነው የማደርገው? ማር ከቤቴ አይጠፋም። ማር ከቤቴ አይጠፋም። ሁሌም በወቅቱ ማር የሚቆረጥባቸው ወቅቶች አሉ በሀገራችን በዋናነት ጥቅምት ወር ላይ እና ሰኔ ወር ላይ ነው የማር ወቅቶች ተብለው የሚታሰቡት ወይንም ጥራት ያለው ማር የምናገኙና በሰፊው በተመጣጣኝ ዋጋ የምናገኘው ማር። በእነዚህ ወቅቶች ላይ ነው በእነዚህ ወቅቶች ላይ በሰፊው ነው የምገዛው በሰፊው እገዛለሁ። ከዛ በኋላ ጥቅምት ላይ የገዛሁት እስከ ሰኔ ድረስ እንዲያስጠቅመኝ ሰኔ ላይ የገዛሁት ደግሞ እስከ ቀጣዩ የተሻለ ወቅት እስከሚገዛ ድረስ የሚያስጠቅመኝ አይነት የማር መጠን እገዛለሁ። እነዚህን ሁለቱን ተጠቅሜ ምን አደርጋለሁ ማለት ነው የማር ፍላጎቴን አሳካለሁ ማለት ነው። ስለዚህ እንደዚህ እና ቀደም ብዬ ባነሳኋቸው ምክንያቶች ማር እወዳለሁ ማለት ነው።

አመሰግናለሁ የህዝብ ማመላለሻ ትጠቀማለህ ወይ ነው? አዎ በሚገባ ነው የህዝብ ማመላለሻ የምጠቀመው። ያው ተሽከርካሪም ስለሌለኝ የግል ተሽከርካሪ ስለሌለኝ ምጠቀሙ የህዝብ ማመላለሻዎች ነው። በተለይ ከቦታ ቦታ ከአንድ ሀገር ወደ አንድ ሀገር ለመንቀሳቀስ ብዙ ጊዜ የህዝብ ማመላለሻዎችን እጠቀማለሁ። ከዚህም በተጨማሪ ከተማ ውስጥ ከተማ ውስጥ ጉዞ ለማድረግ ከአንድ ቦታ ወደ ሌላ ቦታ ከአንድ ሰፈር ወደ ሌላ ሰፈር ስጓዝ የህዝብ መመላለሻዎችን እጠቀማለሁ የተለያየ መጠን ያላችሁ የህዝብ መመላለሻዎችን እጠቀማለሁ። እነዚህን የህዝብ ማመላለሻዎች ስጠቀም ብዙ ጊዜ የምታዘባቸው ነገሮችን ጥሩ ነገሮች አሉ መጥፎም ነገሮች አሉ በነገራችን ላይ። በአብዛኞቹ ግን የምን እታዘባለው እነዚህ የህዝብ ማመላለሻዎች በምትጠቀምበት ሰዓት የንጽህና ጉድለት በትልልቁ ይታይባቸዋል። የንጽህና ጉድለት ስል ምንድነው በቀላሉ ሊደረጉ የሚችሉ የውስጣቸው ንጽህና መጠበቅ ማሳጠብ ተሽከርካሪያቸውን ውስጡን ንጹህ ማድረግ የተሽከርካሪ ወንበሮቻቸውን በተቻለ መጠን በተቻለ መጠን በየጊዜው ማጸዳት እንደዚህ እንደዚህ አይነት ችግሮችን አስታውላለሁ። እንደዚህ ነገሮች ተማልተው አላገኛቸውም። ከዚህ ውጪ ደግሞ በተለይ በተለይ ከአንድ ከተማ ወደ አንድ ከተማ የሚደረጉ ጉዞዎች ላይ ወይንም በሚደረጉ የተሽከርካሪ ጉዞዎች ላይ አንዳንዴ መንግስት ካስቀመጠው ታሪፍ በላይ የማስከፈል እና ህዝቡን የማንገላታት ህዝቡን የማንገራገር ነገር እታዘባለሁ። እነዚህ እነዚህ የመጥፎ ነገሮች ናቸው። ከዚህ በተቃራኒው ደግሞ በጣም ደስ የሚሉ አሽከርካሪዎች አሉ በጣም ደስ የሚሉ ረዳቶች አሉ። የሚያሽከረክሩትን የህዝብ ማመላለሻ ተሽከርካሪ አገልግሎት ለመስጠት ሰው የሚፈልግበት ቦታ ላይ ያወርዳሉ ሰው የሚፈልግበት ቦታ ላይ ይጭናሉ ሰውን አይጨናነቁም። በተቀመጠላቸው ታሪፍ መሰረት ያስከፍላሉ የሰው ደህነት ይጠብቃሉ ተሽከርካሪያቸውን ንጹህ ያደርጋሉ ውስጡንም ውጪውንም ንጹህ ያደርጋሉ። ለደንበኞቻቸው ወይንም ለተጠቃሚዎቻቸው ምቾት የሚጨነቁም በዛው ልክ በጣም ደስ ደስ የሚሉ የተሽከርካሪ ሾፌሮችና ረዳቶችን አታዛባለሁ። ስለዚህ የተሽከርካሪ የህዝብ ተሽከርካሪዎችን ትጠቀማለህአዎ በሰፊውና በደንብ እጠቀማለሁ። ከአንድ ቦታ ከእንደ ከተማ ወደ እንደ ቦታ ለመጓዝም ይሁን ከተማ ውስጥ ላሉ እንቅስቃሴዎች የህዝብ ማመላለሻ አሽከርካሪዎችን እጠቀማለሁ በማለት ነው። አመሰግናለሁ

አመሰግናለሁ ቡና መፍጨት ታውቃለህ ወይ ነው? አዎ በሚገባ ነው ቡና መፍጨት የማውቀው። ያው እንደምታውቀው ቡና በሁለት መልኩ ሊፈጭ ይችላል አንደኛው በጉልበት ማለት ምንድነው? በእኛ በህል መሰረት ቡና የሚፈጭበት አንደኛው መንገድ ምንድነው? ቡና ቡናውን የምናስቀምጥበት ካለ ከዛ ደግሞ መውቀጫ አለ መውቀጫ በማድረግ ሁለቱን በማገናኘት ቡናውን በማድቀቅ ምን ይደረጋል ቡና ይፈጫል ይሄ ባህላዊና አድካሚ የሚባል አድካሚ የሚባል የቡና መፍጨት ዘዴ ነው። ወይንም የቡና መፍጨት መንገድ ነው። አሁንም ግን ሰዎች እየተጠቀሙበት ያለው ሁኔታ አለ። ይሄኛውን መንገድ ማለት ነው በተለይ በተለይ የመብራት አገልግሎት በሌለባቸው አቅም የሌላቸው ሰዎች ይህንን በዚህ መልኩ ቡና እየፈጩ ያሉበት ሁኔታ ነው ያለ። ይህኛውንም በደንብ እችልበታለሁ ወይንም ይህኛውን አይነት የቡና መፍጨት ዘዴ አውቅበታለሁ። ሌላኛው የቡና መፍጨት ዘዴ ደግሞ ምንድነው? በኤሌክትሪክ በሚሰሩ ወይንም ብ የ በጣም አድካሚ ባልሆነ መንገድ ቡናንን ሊፈጩ የሚችሉ ማሽኖችን በመጠቀም ማሽኖችን በመጠቀም ቡና ይፈጫል ለምሳሌ እ በኤሌክትሪክ የሚሰሩ የቡና መፍጫ ማሽኖች አሉ። እነሱን ማሽኖች በመጠቀም ምን ማድረግ ይቻላል? ቡናውን መፍጨት ይቻላል። አንደኛ እ እነዚህ የነዚህኞቹ ጥቅም ምንድነው? ብዙ ጉልበት አይፈልጉም በቀላል ጉልበት የኤሌክትሪክ ሀይልን በመጠቀም ከሰው ብዙ ጉልበት ሳይፈልጉ መፍጨት ይቻላል። ሁለተኛ ደግሞ እ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ በጣም ብዙ ቡናዎችን በቀላሉ መፍጨት የሚቻልና ለገበያ አገልግሎትም ለተለያዩ አገልግሎቶች መጠቀም የምንችልበት ሁኔታ አለ ማለት ነው። ስለዚህ ቡና መፍጨት ታውቃለህ ወይ? አዎ ቡና መፍጨት በሚገባ አዉቃለሁ። በሁለቱም መንገዶች በባህላዊ ዘዴ ተጠቅመን በመቆጫ ተጠቅመን ቡና መፍጨትም አውቃለሁ። አሁን ላይ ዘመኑ ባመጣው ቴክኖሎጂ ተጠቅመንም ደግሞ እ የተለያዬ የሀይል ምንጭ የሚጠቀሙ ቡና መፍጫዎችንም በመጠቀም በተመሳሳይ ቡና የሚፈጭበትን ዘዴም ሁለቱንም አውቃለሁ ማለት ነው። በአጠቃላይ ስለዚህ ቡና መፍጨት በሚገባ አውቃለሁ ቡናም በጣም ስለምወድ ማለት ነው። አመሰግናለሁ

አመሰግናለሁ የትኛውን ባህላዊ ምግብ ትወዳለህ ነው የሚለው? ያው ብዙዎች ብዙ ባህላዊ ምግቦች አሉ በእኛ ባህል መሰረት የሚሰሩ። በጣም የምወደው የኛ ባህላዊ ምግብ ምንድነው? ዶሮ ወጥ ነው። ዶሮ ወጥ ነው በጣም በትልቁ የምወደው ባህላዊ ምግብ። ዶሮ ወጥ በጣም ጣፋጭ ነው። ብዙ ግብአቶችን ይፈልጋል። ብዙ ዶሮ ወጥን የሚያጣፍጡ የተለያዩ አይነት ግብአቶችን እንጠቀማለን። እነዛን ግብአቶች ተጠቅመን ምን እናደርጋለን ማለት ነው። ብዙ ግብአቶች ተጠቅመን እነዚህን ባህላዊ ምግቦች ሰርተን ጣፋጭ ማድረግ እንችላለን። ስለዚህ አንደኛው የምወደው አይነት የባህላዊ ምግብ ምንድን ነው? ዶሮ ወጥ ነው ማለት ነው። እንጀራ በዶሮ ወጥ ማለት ነው። ሁለተኛው የምወደው አይነት ባህላዊ ምግብ ምንድነው? ክትፎ የሚባል ምግብ አለ ክትፎ የሚባል ምግብ አለ። በተለይ በተለይ በኢትዮጵያውያን ዘንድ የሚታወቅ በተለይም ደግሞ ለየት ብሎ በጉራጌ እሚባለው ማህበረሰብ ውስጥ። የሚዘጋጅ የባህላዊ መግብ አለ። ያ የባህላዊ ምግብ ምንድን ነው? በጣም በጣም ጣፋች ነው በጣም ጣፋች ነው። ሙሉ በሙሉ ከስጋ ነው እሚሰራው ሙሉ በሙሉ። ከስጋ ነው እሚሰራው ከስጋ ነው የሚሰራው ስንል ምንድን ነው? ብዙ ብዙ እንትን የሚሉ ነገሮች አሉ። ምንድን ነው የሚባለው ከስጋ ነው የሚሰራው። ጣፋጭ ለማድረግ የሚጨማመሩ ነገሮች አሉ። ያንን ስጋ ያንን ስጋ ጣፋጭ ለማድረግ የሚሰሩ ስራዎች አሉ። ይሄን በመጠቀም ምን ማድረግ እንችላለን ክትፎን ማዘጋጀት እንችላለን። ክትፎ በተለይ በጎራጌ አካባቢ ማህበረሰብ በጣም ተመራጩ አይነት የምግብ ዘዴ ነው። ወይንም ባህላዊ ምግብ ነው። እንግዳ ሲመጣ ወይንም የተለያዩ ክብረ በዓላቶች በሚኖሩበት ሰዓት። የሚቀርብ አይነት ባህላዊ ምግብ ምንድነው ማለት ነው የክትፎ ምግብ ነው። በተለይ በጉራጌ ማህበረሰብ ወይንም በጉራጌ ባህል የሚቀርበው የምግብ አይነት እንደ ባህል ምግብ ተደርጎ የሚወሰደው ክትፎ ነው ማለት ነው። ስለዚህ ቀደም ብዬ ያነሳኋቸው ሁለቱ የምግብ አይነቶች የኔ ሉዓላዊ ምግብ የምወዳቸው ናቸው። በመጀመሪያው ዶሮ ወጥ። በሁለተኛ ደረጃ ደግሞ ክትፎ ከስጋ የሚዘጋጀው ክትፎ በጣም በኢትዮጵያ ውስጥ የሚታወቁ ናቸው። እኔም የምወዳቸው አይነት ሁለቱ ባህላዊ ምግቦች ናቸው ማለት ነው። አመሰግናለሁ

በመስመር ላይ ሙዚቃ ትሰማለህ ወይ ነው? አዎ በሚገባ በመስመር ላይ ሙዚቃዎች እሰማለሁ እነዚህ ሙዚቃዎችም የተለያየ አይነት ይዘት ያላቸው ሙዚቃዎችን እሰማለሁ በተለያየ ቋንቋ የሚዘጋጁ ሙዚቃዎችን እሰማለሁ ማለት ነው። በዋናነት የትዝታ ሙዚቃዎችን እመርጣለሁ የትዝታ ተብሎ በሀገራችን የሚታወቁ ሙዚቃዎች አሉ እነሱን ሙዚቃዎችን እመርጣለሁ ለምን ቢባል በጣም ጥሩም ይሁን መጥፎ ትዝታችንን ያስታውሱናል እነዚህ ሙዚቃዎች ማለት ነው። ስለዚህ ብዙ ጊዜ በመስመር ላይ ሙዚቃዎችን እሰማለሁ። እንዲሁም ያስደስተኛል በመስመር ላይ እዛው ከምንጩ እየሰሙ በተለይ ጎን ለጎን ስራም መስራት የተለያዩ ነገሮችን መፈጽም ከምደግፋቸው እና ከማከናወናቸው ድርጊቶች መካከል አንደኛው ነው። ያው በእኛ ሀገር ወደ አራት የሚደርሱ አይነት ቅኝት ያላቸው ሙዚቃዎች እንዳሉ ይታወቃል። የትዝታ አምባሰል ባቲና አንቺሆዬ የሚባል ቅኝት ያላቸው ሙዚቃዎች አሉ ከእነዚህ ውስጥ የትዝታ ቅኝት ያላቸው ሙዚቃዎች የኔ ምርጫ ናቸው በጣም የምወዳቸው አይነት የሙዚቃ ምርጫዎቼ ናቸው። እነዚህን ሙዚቃዎች በጣም በሰፊው ነው የምሰማቸው በትክክልም በረን ለረጅም ጊዜ የምሰማበት አግባብ አለ ማለት ነው። ስለዚህ መስመር ላይ በጣም ሙዚቃዎችን ነው የማደምጠው። ቀደም እያነሳሁት እንደው የትዝታ ሙዚቃን በዋናነት እሰማለሁ አልኩ እንጂ በተለይ አዳዲስ በየጊዜው በየጊዜው የሚሰሩ ሙዚቃዎች አሉ እንደሚታወቁ የተለያዩ ሰዎች በቪዲዮም በድምጽም ብቻ የሚሰሯቸው የተለያዩ ሙዚቃዎች አሉ። እነዚህን ሙዚቃዎች በጣም ብዙ ጊዜ በመስመር ላይ አዳምጣለሁ ወይንም በመስመር ላይ እሰማችኋለሁ ማለት ነው። ያም ያው አንዱ የመዝናኛ መንገዴም ስለሆነ ለመዝናኛም እጠቀምባቸዋለሁ ሁለተኛም ደግሞ ማስተላለፍ የፈለጉትን መልእክትን በተመሳሳይ የማደምጥበት ሁኔታ ስለሚኖር በመስመር ላይ ሙዚቃዎችን በሚገባ አዳምጣለሁም እሰማለሁ ማለት ነው

አመሰግናለሁ ቅጽል ስም አለህ ወይ ነው? የሚለው አዎ በሚገባ ቅጽል ስም አለኝ። በተለይ በተለይ በተለይ በተለይ በህፃንነት የእድሜ ክልሎቻችን እንደው ቅዕል ስም የሌለው የለም። ብዬ መናገር እችላለሁ ለምንድነው የምለው እንዲሁ የምንጠራራባቸው ስሞች አሉ ከመደበኛ ስሞቻችን በተጨማሪ በተለይ በጣም የምንቃራረብ ልጆች በጣም የምንቀላለድ ልጆች የምንጠራራባቸው ቅጽል ስሞች ይኖራሉ እነዛ ቅጽል ስሞች ምናልባት ሁሉም ሰው ላያውቃቸው ይችላል። እና በጓደኞቻችን ብቻ የሚታወቁ አይነት የቅጽል ስሞች ይኖራሉ። ከዚህም በተጨማሪ ቤተሰቦቻችን የሚጠሩን ስሞች አሉ። ለምሳሌ አባታችን የሚጠራን ስም ይኖራል። ማንም ማንም ማይጠቀምበት አባቶቻችን ብቻ የሚጠቀሙበት አይነት ስም ይኖራል። ከሆነ ታሪክ ጋር አያይዘው ከመደበኛ ስማችን በተጨማሪ ከሆነ ታሪክ ጋር አያይዘው ስም ያወጡና እንዲህ አንድ እንደ ቅጽል ስም ወስደው የሚጠሩበት አግባብ ይኖራል ማለት ነው። በተመሳሳይ እናት እናቶቻችንም እናቶቻችንም በተመሳሳይ የራታቸውን ስም ያወጣሉ ብዙ ጊዜ በእኛ በኢትዮጵያውያን ማህበረሰብ መደበኛ ስማችን ይኖራል እነዛ ቅጽል ስሞች ምናልባት ሁሉም ሰው ላያውቃቸው ይችላል። እና በጓደኞቻችን ብቻ የሚታወቁ አይነት የቅጽል ስሞች ይኖራሉ። ከዚህም በተጨማሪ ቤተሰቦቻችን የሚጠሩን ስሞች አሉ። ለምሳሌ አባታችን የሚጠራን ስም ይኖራል። አባቴ የሚጠራኝ የራሱ የሆነ ቅጽል ስም አለው። እናቴ የምትጨራኝ የራሱ የሆነ ቅጽል ስም አላት። እንዲሁም ደግሞ ጓደኞቻችን የሚቀርቡን ሰዎች አብሮን ረጅም ሰዓት በጨዋታም በተለያየ መንገድ የሚያሳልፉ ሰዎችን የራሳቸውን ስም ሰጥተው ምናልባት የሚሰጡበት አግባብ የተለያየ ሊሆን ይችላል። ከባህሪያችን ተነስተው ከመልካችን ተነስተው ከምንሰራው ስራ ጋር ከምንሰራው ስራ ጋር በተያያዘ የተለያዩ ሰዎች ስም ሊሰጡን ይችላሉ። ስለዚህ ቅጽል ስሞች በአብዛኛው ሰው አለው ብዬ አስባለሁ እኔም በጣም ብዙ ቅጽል ስሞች አሉኝ ከመደበኛ ስሜ በተጨማሪ በተለያዩ ሰዎች የሚጠራበት ወደ አራት የሚደርሱ ስሞች አሉኝ። በቤተሰብ ደረጃ በጓደኛ ደረጃ በአካባቢ ማህበረሰብ ደረጃ ማለት ነው።

አመሰግናለሁ የጫማ ቁጥር ስንት ነው ነው የሚለው? የጫማዬ ቁጥር እንደዬ ጫማው አይነት ይለያያል። ለምሳሌ አንዳንድ ጫማዎች በጣም ሰፊ መጠን ያላቸው ሆኖ ግን ቁጥራቸው ትንሽ የሚሆኑ ጫማዎች አሉ። አንዳንዶቹ ደግሞ ቁጥራቸው ትልቅ ሆኖ በመጠን ደረጃ ትንሽ የሚሆኑ ጫማዎች አሉ። በአብዛኛውም የምለብሰው ሰላሳ ዘጠኝ ቁጥር ነው። ወይንም ሰላሳ ዘጠኝ ቁጥር ነው የምጫማው ጫማ። ነገር ግን ደግሞ በጣም ሰፋፊ መጠን ያላቸው ጫማዎች ወይንም በአሰራር ደረጃ ሰፊ የሆኑ ጫማዎች ሲኖሩ ደግሞ ሰላሳ ስምንት ቁጥርም ምለብስበት አጋጣሚ ይኖራል ማለት ነው። ስለዚህ ምንድነው? የማደርገው የመጀመሪያ ስራ የጫማ የምገዛበት ሰዓት ሁሌ ቁጥሩን አይደለም የሚያየው ሁለቱንም አስቀርባለሁ ሰላሳ ስምንት ቁጥርም ሰላሳ ዘጠኝም ቁጥርም ሁለቱንም ጫማዎች አስቀርብና ምንድነው የማደርገው? እንትናቸውን ነው የማየው ሁለቱንም አረጋግጣለሁ። ሰላሳ ስምንትኑን እለብሳለሁ ሰላሳ ዘጠኝኑን እለብሳለሁ ከዛ በኋላ ሰላሳ ዘጠኝኑ በጣም ሰላሳ ስምንትቱ በጣም የማይጠበኝ ከሆነ እና ውስጤን ምቾት ማይነሰኝ ከሆነ ወደ ሰላሳ ስምንትቱ አመዝናለሁ ማለት ነው። ነገር ግን ደግሞ ሰላሳ ስምንትቱ ምቾት የማይሰጠኝ ከሆነ እና ጠበብ የሚልብኝ ከሆነ ወደ ሰላሳ ዘጠኝቱ ነው። ስለዚህ በዋናነት ሰላሳ ዘጠኝ ቁጥር ባደርግም። በግማሾቼ የጫማዎች የጫማው የስፋት መጠን በትክክል ያው በሳይንሳዊ መንገድ ምናልባት ሰዎች ሲሰሩ ያበላሻሻቸው ነገሮች ይኖራሉ ብዬ አስባለሁኝ። ወይንም የአሰራር ክፍተቾች ይኖራሉ ብዬ አስባለሁኝ። በዛ ምክንያት ሰላሳ ዘጠኝኙን በምለብስበት ሰዓት ከሚገባው በላይ በጣም ሰፍቶኝ ሰላሳ ስምንት ቁጥር ያላቸው ጫማዎችን ምጫማበት አግባብ ይኖራል ማለት ነው። ስለዚህ ብዙዎቹ ጫማዎቼ ሰላሳ ስምንት ቁጥር እና ሰላሳ ዘጠኝ ቁጥር ወይንም ሁለቱም በአማካይ ሁለቱም አይነት ሰንደል ጫማዎችም እንደዚህ ሽፍን ጫማዎቼም በእነዚህ ቁጥሮች መካከል በሰላሳ ስምንት እና በሰላሳ ዘጠኝ መካከል የሚገኙ ጫማ ቁጥሮች ነው ያሉኝ ማለት ነው። አመሰግናለሁ

አመሰግናለሁ ጠዋት ምን ትበላለህ የሚለው የውይይቱ መነሻ ሀሳብ? ጠዋት ብዙ ጊዜ የምመገበው የምግብ አይነት ቀለል ያለ ምግብ ነው የሚሆነው ቀለል ያለ ምግብ ማለት ምንድነው? ጠዋት በጣም ከበላሁ እንዳይከብደኝ ቀለል ያሉ ምግቦችን የሚበላው ብዙ ጊዜ ከስንዴ ተዋጽኦ ወይንም ከስንዴ የሚመረቱ ምርቶችን ወይንም ከስንዴ የሚዘጋጁ ነገሮችን ነው የምበላው ለምሳሌ ዳቦ ዳቦ በአብዛኛው ጊዜ የምመገበው አይነት ምግብ ነው። ዳቦ ብቻውን ሳይሆን ምናልባት ዳቦ በለውዝ ዳቦ በሻይ ዳቦ በማር ብዙ ጊዜ እንደውም ዳቦ በማር ማር በጣም ከመውደዴ የተነሳ ዳቦ በማር የምመገብበት ሁኔታ ይኖራል። ወይንም ደግሞ ዳቦ ጋር በተያያዘ ዳቦ በእንቆላል ዳቦ በእንቆላል ዳቦ በአትክልት እንደዚህ አይነት ምግቦችን ቀለል ያሉ ምግቦችን ከእንጀራ ውጪ የሆኑ ምግቦችን ነው በብዛት የምመገበው ማለትም ቀለል ያሉ ስል ብዙ ጊዜ ቁርስ ላይ እንጀራ ነገሮችን አልመገብም። ከእንጀራ ውጪ ምግቦችን ነው የምመገበው በተመሳሳይ ደግሞ ዳቦ እንኳን ቤት ውስጥ ከሌለ ሌሎች ነገሮችን ለምሳሌ ኩኪስ ሊሆን ይችላል ኩኪሶችን መብላት። እንዲሁም ደግሞ ከስንዴ የሚዘጋጁ ከስንዴ የሚዘጋጁ ማለት እንደ ፓስታ መኮረኒ እንዲሁም ደግሞ ሩዝ ሩዝ አይነት ምግቦች በብዛት የቁርስ ምርጫዎቼ ናቸው። ግን የማይቀረው ከሁሉም ምግቦች ጋር ወይንም ከሁሉም በጠዋት ከምመገባቸው ምግቦች ጋር የማይቀረው ወይንም የምጠቀመው ነገር ምንድነው? ትኩስ ነገር ትኩስ ነገር እጠቀማለሁ ሁሌም ወይ ሻይ ወይ ቡና እጠቀማለሁ። በአብዛኛው ጊዜ እንዲሁም ቡና ነው የምጠቀመው ቡና በጣም ስለምወድ ጠዋት ላይ እና ቀን ላይ ቡና እጠጣለሁ ቡና ጠዋት ላይ እና ቡና ቀን ላይ ቡና እጠጣለሁ። ከዛም ንቁ ሆኜ ነው የምለው ቀኔን በሙሉ የጠዋቴን ስራ በሚፈልገው መልኩ ማከናወን እችላለሁ የከሰዓቱንም ስራ መከናወን እችላለሁ። ስለዚህ በብዛት ጠዋት ላይ የምመገበው ስንዴ እና ከስንዴ ጋር የተያያዙ ምርቶችን ዳቦ እና ከዳቦ ጋር መኮረኒ ፓስታ መሰል ምግቦችን ከትኩስ ነገር ከቡና ወይም ከሻይ ጋር ተመግቤ ወደ ስራ የምገባበት ወይንም ቤት ውስጥም የምውል ከሆነም በዛ መልኩ ነው ቁርስም የምመገበው ማለት ነው። አመሰግናለሁ

አመሰግናለሁ ጠላ ወይስ ፀሀይ ትመርጣለህ? የሚለው አብዛኛው ጊዜ ጠላ ነው የምመርጠው ለምንድነው ጠላ የምመርጠው ፀሀይ በጣም ነው የሚረብሸኝ ወይንም ፀሀይማ አካባቢዎች ላይ በምጓዝበት ሰዓት አይደለም ሌላ ስራ ለመስራት ይቅርና ለመንቀሳቀስ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ እንኳን በጣም ነው የምቸገረው ስለዚህ በተቻለ መጠን ጥላ ቦታዎችን እመጣለሁ ግን ደግሞ ያው ምናልባት በጠዋት ፀሀይ ሊያስፈልገኝ ይችላል ጠዋት ላይ ፀሀይ እሞቃለሁ ከዛ በኋላ ባሉት ጊዜያቶች ግን ምንድነው ከፀሀይ ቦታዎች ይልቅ ጥላ ቦታዎችን እየፈለኩ ወይንም ጥላ ቦታዎችን ፈልጌ ጥላ ቦታዎች በጥላ ቦታዎች ነው የምጓዘው ስራዬንም የማከናውነው ጥላ ቦታዎች ላይ ነው ማለት ነው ነገር ግን ፀሀይማ ቦታዎች ላይ በምንቀሳቀስበት ሰዓት በጣም ነው የምቸገረው ቀደም ብዬ እንደነገርኩት አይደለም ለመስራት ተጨማሪ ስራ ለመስራት ይቅርና ከአንድ ሰፈር ወደ ሌላ ሰፈር በእግሬ ሳይሆን በተሽከርካሪ እንኳን ለመጓዝ የማልችልበት ላብ በላብ የምሆንበት የሰውነቴ መልክ እንኳን የሚቀየርበት ሁኔታ ስለሚኖር በአንጻራዊነት ከፀሀይ ይልቅ ጥላ ቦታዎችን እመርጣለሁ ማለት ነው። እንደው ይሄን ሀሳብ ብዙ ሰዎች ይጋሩኛል ብዬ አስባለሁ ለምን ቢባል ፀሀይ የሚያስፈልገን ለተወሰነ ሰዓት ነው በእኔ አመለካከት ከተወሰነ ጊዜ በኋላ ፀሀዩ ምናልባት የምፈልገውን ነገር ካገኘን በኋላ ከዛ በኋላ ያለው ፀሀይ ምንድነው የሚሆነው ትርፍ ነው የሚሆነው ስለዚህ አንዴ ፀሀይ በደንብ ሞቅ ብለን የጧት ፀሀይ በተለይ ካገኘን በኋላ ቀጣዩ ደረጃ የሚሆነው ምንድነው ማለት ነው ስራዎቻችን ለመከወን ከፀሀይ ይልቅ አብዛኛው ሰው እኔን ጨምሮ ልንመርጠው የምንችለው ቦታ ከፀሀያማ ቦታ ይልቅ ጥላማ ቦታዎችን ተጠቅመን ስራችን መከወን ስራችን መፈጸም ስለሚሆን በኔ በኩል በጣም ፀሀያማ ከሚሆን ይልቅ ጥላማ ሆኖ እንደው ቢበርደኝ ብርዱ በጣም ብርዱ ቢበርደኝ ይሻለኛል እንጂ ሁሌም ፀሀያማ ሆኖ ለመንቀሳቀስ ለመስራት ለመኖር የምቸገርበት ሁኔታ ባይፈጠር ደስ ይለኛል ስለዚህ ጥላ ወይስ ፀሀይ ትመርጣለህ በብዛኛው ጥላ እመርጣለሁ ማለት ነው አመሰግናለሁ።